የምትወደው ፊልም ምንድነው? ስለ አንድ ፊልም ልንናገር ወደፊትም የሌለ የአማርኛ ፊልም ነበረ ከስንት አመት ጊዜ በፊት ያየሁት የአማርኛ ፊልም ነውና ለኔ በጣም የምወደው በጣም ምርጥ የሚባል ፊልም ነው ማለት ነው። እና ምንድነው አጠቃላይ ሀሳቡ? በሆነ አጋጣሚ ከተዋወቀ ከተዋወቀቻቸው ጓደኞቿ ሀብታም ጓደኞቿ ጋር ራሷን ማነፃፀር የጀመረች ሚስት ነው ታሪኩና። እሷ እና ባልዋ በጣም ደስተኞች እንደውም በጣም ከፍቅራቸው የተነሳ የተጋቡ ሰዎች ናቸው። እና በጣም አፍቅራው በደንብ እንትን ብላው እንደውም ሌላው ቀርቶ በቤተሰቦቹ የመጣላትን ባል ሀብታም ባል በጣም ልጥጥ ሀብታም ባል አልፈልግም ብላ ገና የምትወደውን ፍቅረኛዋ ጋር መኖር የጀመረችው ይቺ ልጅ ማለት ነው። እና ከዛ በኋላ በሆነ አጋጣሚ ከሆኑ ጓደኞች ወይም ከሆኑ ሀብታም ሴቶች አንድ አራት አምስት የሚሆኑ ሀብታም ሴቶች ጋር ትተዋወቃለች። ከዛ በኋላ የእነሱን አኗኗር ታውቃለች ታያለች ማየት ትጀምራለች የሚለብሷቸውን ልብሶች የሚያመሽባቸውን የመዝናኛ ቦታዎች የሚቀያይሯቸውን ጸጉሮች ጫማዎች ሁሉም ነገር መመልከት ትጀምራለች። እና በጣም ይደንቃታል ከዛ በኋላ መቼ ነው እንዲህ አይነቱስ እንዲህ አይነቱን ነገር ለኔ የሚሆነው መቼ ነው? ምናምን እያለች ከራሷ ጋር እንትን ማውራት ትጀምራለች ማለት ነው። ከዛ በኋላ እንደዛ እያለች እያለች ብቻ ቀጥሉ ኖሯቸውን ከዛ ከባሏ ጋር ምን ትመካከራለች? ባሏ ሹፌር ነው የሚሰራው እና ሹፍርናው ደግሞ የሚሰራው ለአንዲት ሀብታም ወጣት ነው የሚሰራው። ከዛ ምን ትለዋለች? በቃ የግድ ገንዘብ ማግኘት ስላለብን እኔ ይሄ ህይወት ይሄ የድህነት ህይወት በጣም ስለሰለቸኝ የግድ አሁን ከምታገኘው ገቢ በጣም የተሻለ ገቢ ማግኘት አለብህ። ለዛ ደግሞ እንዲያግዘን ትለዋለች። ለአለቃው ወይም ደግሞ ሹፍርና ለሚሰራላት ወጣት ሀብታም አለቃው እንዲያጠምዳት ታደርገዋለች ማለት ነው። በፍቅር እንዲያጠምዳት ከዛ በኋላ እንደዛ ታደርጋለች። ከዛ ብቻ ከብዙ እንትን በኋላ ታሳምነዋለች ማለት ነው። ለባሏ ከዛ እየሄደ ያችን ወጣት ያጥምዳታል ማለት ነው። በስተ መጨረሻ ታፈቅረዋለች ያቺ ወጣት ያቺ ሀብታም ሴት ታፈቅረዋለች ገንዘብ ማግኘት ይጀምራል ምናምን ምናምን ነገር ከዛ ቀስ እያለ ቀስ እያለ ግን እሱም እያፈቀራት ይመጣል ማለት ነው። ሚስቱን እየተወ ያችን ሀብታም ልጅ በጣም ቅን ናት በጣም የዋህ ናት። ምናምንና እሷን ማፍቀር ይጀምራል በሆነች አጋጣሚ አብረው አምሽተው እየጠጡ ምናምን ነገር አብረው ይተኙና እርግዝና ይፈጠራል ማለት ነው። ከዛ ታረግዛለች ያቺ ሀብታም ልጅ በጣም ደስተኛ ትሆናለች። ምናምን ምናምን ነገር ከዛ ለሚስቱ ግን እህቴ ናት ብሎ አስተዋውቋቸው ነበር። ከዛም መጥታ ትነግራታለች ማርገዟን ምናምን ነገር በጣም ትደነግጣለች በጣም በጣም ብዙ ነገር ከእጇ እንዳመለጠ ፍቅሯ ከእጇ እንዳመለጠ ይገባታል። ከዛ በቃ ለባሏ ሁሉም ነገር ተወውና ወደ እኔ ተመለስ ምናምን ትለዋለሽ ማለት ነው። ከዛ በቃ ይረፍዳል እሱም አፈቀራት ለሷ ያለው ስሜት እየቀነሰ መጣ ለገዛ ሚስቱ ማለት ነው። ያለው ስሜት እየቀነሰ መጣ። ከዛ በኋላ ከእንትኑ ጋር ይሆናል ከሀብታሟ ልጅ ጋር ኑሮውን ይቀጥላል ምናምን ነው። አጠቃላይ ፊልሙ ታሪክ እና ማለት ሰዎች በምን ያህል አንደኛ በምን ያህል ደረጃ አይምሮአችን ሊሸውደን እንደሚችል ማሳያ ነው። እንዴት ሰው ወይም ሚስት እንዴት ባሏን አሳልፋ ትሰጣለች ለዛውም የምታፈቅረው አፍቅራ ወዳ ያገባችውን ባሏን እንዴት አሳልፋ ትሰጣለች? ለሌላ ሴት አንደኛ እሱ ነው ሁለተኛ ነገር ደግሞ በምን ያህል ደረጃ ነው ሰዎች ለገንዘብ ገንዘብ ለማግኘት ይሄን ያህል ርቀት ለምን ይሄዳሉ? የሚለውን ነገር ደግሞ ማሳያ ሆኗል ብዬ አስባለሁ። ያንን ፊልም እና ምናልባትም ተዋናዮቹን ስለምወዳቸው በጣም ፊልሙ ፊልሙ ገኖብኝ ሊሆን ይችላል። ግን አይደለም በቃ የምር የምር በጣም በአሪፍ ተዋናይ በአሪፍ ፕሮዳክሽን የተሰራ ፊልም ስለሆነ። እስካሁን ድረስ ካየኋቸው የአማርኛ ፊልሞች አሪፉ የምለው ነው። ያ ፊልም ነው።

ምን አይነት ጥቅማ ጥቅሞች አሉ? በመደበኛ ስራ ሰአቶቻችን ላይ ምንም አይነት ጥቅማ ጥቅም የለውም። በቃ ምናልባት ከመሸንና ከስራችን ውጭ ባሉ ሰአቶች ስራ ላይ ከተገኘን። አንዳንድ ጨማሪዎች ሊኖሩ ይችላሉ የገንዘብ ጭማሪዎች የደሞዝ ጭማሪዎች ሊኖሩ ይችሉ እንደሆነ ነው እንጂ። ምንም እንትን የለውም ምንም መደበኛ የሆነ ጥቅማ ጥቅም ብለን ለምንጠራው ደረጃ የሚሰጠን ተጨማሪ ነገር የለም። ያው ጥቅማ ጥቅም ማለት እሱ አይደል? የምትሰራበት ደሞዝ አለህ የምትከፈለው ደሞዝ። ከዛ ደሞዝ ግን በተጨማሪ ለስራ ማበረታቻ ሊሆን ይችላል ወይ ደግሞ ለዛች ስራው። እንድትጠነክር እንድትበረታ ተብሎ ከመስሪያ ቤቱ ወይም ከቅርቡ ሀላፊ የሚሰጥህ። አንዳንድ ጉርሻዎች እንደማለት ነውና። አንዳንድ ቀን ከስራ ሰዓታችን ውጪ ስራ ላይ ልንገኝ እንችላለን። አንዳንድ ነገሮች ሳያልቁ ሲቀሩ ምን ይሆናል? አስቀድመን ከ ከመስሪያ ቤት ጋር። እንነጋገራለን እንዋዋላለን ከዛ በኋላ ለዛች ከስራ ሰዓታችን ውጪ ላሳለፍናት ሰዓት ተሰልተው ተጨማሪ እገዛ ወደ ደሞዛችን ይጨመራል ማለት ነው። ጥቅማ ጥቅም ሲባል መቼ ነው አሪፍ የሚሆነው? ከለስ ለስራ በስራ ምክንያት ከአለቃችን ጋር ከሌሎች አብሮን ከሚሰሩት ልጆች ጋር ሆነን እንወጣለን። ከ ወደ ሌሎች ከተማ እንሄዳለን ጉዞ እናደርጋለን የስራ ጉዞ ነው። በዛን ሰዓት መስሪያ ቤቱ ሁሉም ነገር ይሸፍናል ትራንስፖርት። ምግብ እና ደሞ እዛ አለምናሳልፈው ቀናት እንትን ማለት ነው። ለምን አሳልፎ ሌሊት አልጋውን ምናምን ሁሉ ነገር የሚይዝልን። መስሪያ ቤቱ ነው በራሱ ከዛ በኋላ ደግሞ የማየት እዛ ቦታ የሚታየው አንዳንድ ነገሮች ካሉ ለዛን ቦታዎች አብረን እናያለን። ከዛ በኋላ ግን በተጨማሪ ደግሞ ላሳለፍነው ጊዜ ደግሞ ተጨማሪ የሚሆን ከደመወዛችን የሚጨምር ሌላ ገንዘብ ደግሞ ወይ ሌላ ተጨማሪ ገቢ ደግሞ አለን ማለት ነው። እና እሱን እንደ ጥቅማ ጥቅም ማውሰድ ከቻልን እንደዚህ አይነት ጥቅማ ጥቅሞችን በተለያየ ሁኔታ እንዳልኩት ግን ከስራ ጋር በተያያዘ ለምናደርገው ጉዞ ተብሎ የሚሰጠን የጥቅማ ጥቅም ነው። እንጂ በመደበኛነት ስራ ላይ ስላለን ወይ ስራ ላይ ስለተገኘን የሚጨመር ምን ማየት ተጨማሪ ጥቅማ ጥቅም የለም። ግን ጥቅማ ጥቅሞች ሲባሉ በቃ ሰራተኛው እንዲበረታ ለስራው መውደድ እንዲኖረው ከስራው ጋርና ከአለቃው ጋር ጥሩ የሚባል ግንኙነት እንዲኖረው የማያደርግ በጣም አሪፍ መበረታቻ ነገር ነው ብዬ አስባለሁ። እምነት ምናልባትም በገንዘብ ብቻ ላይገለጽ ይችላል። በአድናቆት ስራም እውቅና በመስጠት ለአንድ ሰው መግለጽ እንችላለን ብዬ አስባለሁ።

ቀልድ መናገር ትወዳለህ እስቂኝ ሰው ነኝ መሰለኝ። እኔ እንጃ ለምን እንደሆነ አላውቅም ብቻ እኔም ግን ጓደኞቼ ምናልባትም እንደዚህ አይነት ነገር ከእኔ ስለማይጠብቁ ሊሆን ይችላል። እንደዚህ አይነት ግልጽ የሆነ ንግግር ምናልባት ከኔ ለማይጠበቁ ሊሆን ይችላል ብቻ ግን የሆነች ነገር በተናገርኩኝ ቁጥር መሳቅ ይጀምራለሁ ማለት ነው። እንዲ አለች እኮ ምናምን እያሉ አብረው ነው የሚስቁትና። ለኔ እኮ በጣም ቀለል አድርጌ የተናገርኩት ነገር ነው ግን ለነሱ በጣም ያስቃቸዋል። ከዚህ አንፃር ምናልባት በቃ ቀልድ መናገር ቀልድ መናገር የምንችል ሰው ስለሆንኩኝ ሊሆን ስለሚችል ትንሽ አስባለሁ እንደዛ ሊሆን እንደሚችል ነው። ብዬ ከዛ ባለፈ ግን እንደውም ትላንትና ነው ከሆነ ጓደኛዬ ጋር ቀልድ እየነገርኩት ማለት ነው። አስቀድሞ የረጅም ሳቅ ሳኩኝ ማለት ነው። እሱ ጭራሽ እንደዛ አይደለም ቀልዶ ከጨረሰ በኋላ የሚስቀው እንዴ? አስቀድሞ አይስቀም እኔ ደግሞ አልችልም። ቀልዱን እያሰብከው ከመናገሬ በፊት ረድጅ ሰዓት ብቻዬን ከሳኩኝ በኋላ ነው መልሼ ቀልዱን የምናገረው። ከዛ ደግሞ ቀልዱን ተናግሬ እንደገና አብሬያቸው ስቃለው ማለት ነው። ወይ አውሪ ወይ ተይው ምናምን እያለ ማለት ነው። እና በጣም ያሳቀኝ በጣም ትገርመኛለች እሷ ቀልድ ማለት ነው። ከሰማሁት እኔ እንጃ ምን ያህል አመታት እንደሆኑ ረጅም ጊዜ ነው። ግን በጣም ተማሪ ሆኜ ነው ምናምን ለሆነ የሰፈር ልጅ እየቀለዱበት ነው የተናገሩት እና። ምንድነው ያሉት? ብረታ ብረት ምናምን ይሰራል ልጁ ብረታ ብረት ይሰራል እና። ከዛ የሆነ እድል አገኘ ማለት ነው። አንድ ትልቅ የብረታ ብረት ማምረቻ እንደ ፋብሪካም ይሁን ምናምን ነገር ስራ አወጣ ማለት ነው። የስራ እድል ከዛ ልጁ እንትን ሊያደርግ ፈለገ ሊቀጠር ፈለገ ማለት ነው። ሄዶ በቃ የሚያደርጉትን ነገር አድርጎ ብቻ አስር ሰዎች ያስቀሯቸዋል አስሩን ሰዎች እንፈትናቸዋለን ፈተናው ደግሞ በተግባር ነው። በብረት የሆነ የምናዛችሁ ነገር አለ እሱን ሰርታችሁ ታስረክባላችሁ ይባላሉ ማለት ነው። ከዛ ይሄ የሰፈራችን ልጅ በጣም ጎበዝ ነው ብረታ ብረት ሲሰራ ምናምን ነገር ነው። ከዛ ምንድነው የታዘዙት የውሻ ቤት እንዲሰሩ በብረት ማለት ነው። የውሻ ቤት እንዲሰሩ አነስ ያለች ቤት ውስጥ የምትደረግ የውሻ ማደሪያ ቤት እንዲሰሩ ያዛቸዋል ማለት ነው። ከዛ እሺ ብለው መስራት ይጀምራሉ ምናምን ከዛ ጨርሰው አስረከቡ ማለት ነው። ከዛ በኋላ ከሁሉም የጓደኛችን ወይም የሰፈራችን ልጅ የሰራት ቤት በጣም ምታምረው የምታምር ሆኖ አገኘት ማለት ነው። ከዛ ግን እና ታዲያ ለምን አልቀጠረውም አልኳቸው። ይሄን ያህል የሚያምር ነገር ከሰራ። ለምን አልቀጠራቸውም ስላቸው። አልቀጠሩትም ስላቸው። ለምን ያልቀጠሩት ይመስልሻል ምናምን አለኝ እኔ እንጃ ለምንድነው ስላቸው። ለካ አሪፍ አድርጎ ሰራው ሰርቶ መጨረሻው ግን መዝጊያውን ከውስጥ አደረገው አሉኝ። መዝጊያ ማለት ይሄ ቤት ስንዘጋ እያለሁ ብረት አይደለ መዝጊያው እሷ አደረገ እሱ ያደረገው ግን ከውስጥ ነው ምናምን አላለም ለውሻው እኮ ነው። ራሱ ዘግቶ እንዲተኛ ማለት ነው። እና ረጅም ሳቅ ነው የሳቁት ይሄንን ቀልድ ለመናገር በቃ ረጅም ረጅም ሳቀ የሳቁት። ከዛ አይበቃ ተይው ምናምን ብለውኝ ተረጋግቼ ነግሬው እንደገና አብሬው ሳኩኝ ማለት ነው። እና ቀልድ መናገር ትወዳለህ ወይ? እኔ አንጃ መውደድ ሳይሆን በቃ ለምደነዋል። አንድ ላይ ስትሰባሰብ ከጓደኛ ጋር ምናምን ቀልድ መነጋገር መተራረብ ምናምን በጣም የተለመደ ነገር ነውና። አሁን ላይ ለምደነዋል በቃ ለምደነዋል እና። ደስ የሚል ነገር ነው። እንትን ይጀምራል ተግባቦት ይጨምራል። እርስ በእርስ ያለህን መተማመን እርስ በእርስ ያለህን ፍቅር ይጨምራል። እውነቱን ለመናገር።

ምን አይነት ሙዚቃ ትወዳለህ? ብዙ አይነት ሁሉንም አይነት ሙዚቃ ነው። የምወደው ይሄ ነው የምለው የተለየ የሙዚቃ ምርጫ የለኝም መስማት የማንችለው የሙዚቃ አይነት አለ። የማልወደው ማለት ነው። ከዛ ውጪ ያሉ የሙዚቃ አይነቶች ግን በአብዛኛው አዳምጣቸዋለሁ፤ እሰማቸዋለሁ ብዬ ነው የማስበው። እ እንትን አልወድም በጣም ትዝታ የሆነ ሙዚቃ በጣም በጣም ምንድነው የሚባለው ትዝታ በቃ ትዝታ የሆነ ሙዚቃ አልወድም። በጣም ይሄ ሮክ የሚባለው አለ አይደለ እሱንም አልወደውም። መሃል ላይ ግን ይሆናል ዘመናዊ የኢትዮጵያ ሙዚቃ የሚባል አለ። ከዛ በኋላ ደግሞ ሬጌ ሬጌ በቃ ማንም ሊጠላው አይችልም። ሬጌ እወዳለሁ፤ አፍሮ ቢትም እሰማለሁ። ሌላም ብዙ አይነት ኢትዮጵያ ውስጥ ያሉ የሙዚቃ ስልቶችን በአብዛኛው አዳምጣለሁ ብዬ ነው የማስበው። ከዛ ደግሞ ሀገረኛ የሆኑ ባላዊ ሙዚቃዎችም አሉ። እነዛ ሙዚቃዎች እሰማለሁ የማልሰማው ሙዚቃ አይነት እንዳልኩት ቅድም ያልኳቸው ሁለት የሙዚቃ አይነቶች ብዙ አልወዳቸውም። ለምን እንደሆነ አላውቅም፤ አንደኛ በጣም ቀስ ያለ ስለሆነ ብዙ አይመስጠኝም ከዛ አንፃር ሊሆን ይችላል። ሌላኛው ደግሞ በጣም የፈጠነ በጣም ጩኸት የበዛበት ማለት ረጅም እና በጣም ፍጥንጥን ያለ ምት ያለበት የሙዚቃ አይነት ስለሆነ ብዙ አይመስጠኝም። ከዛ ይልቅ ይረብሸኛል። እና አላዳምጥም እሱን አይነት ሮክ ያልኩት አይነት የሙዚቃ ስልት አላዳምጥም አብዛኛው ጊዜ። በተረፈ ግን በጣም ምወዳቸው ሙዚቀኞች አሉ። በጣም የምወደው ሙዚቃ አለኝ። የተለያዩ የሙዚቃ ስልቶችን ነው በየጊዜው ማዳምጠው ከዛ ደግሞ አዲስ የወጡ ሙዚቃዎች ካሉ በፍጹም የማያመልጠኝ አይነት የሙዚቃ አፍቃሪ ነኝ። አዲስ ሙዚቃ ሲወጣ በቃ በቅድሚያ እኔ ነኝ የምሰማው። ከዛ ደግሞ አሁን ደግሞ የኢትዮጵያ ሙዚቃ በጣም እያደገ ነው። አዳዲስ ሰዎች ወደ ኢንዱስትሪው እየመጡ ነው። አዳዲስ አቀናባሪዎች አዳዲስ ዜማና ግጥም ደራሲዎች እየመጡ እያየን ስለሆነ በጣም ተአምር በሚባል ፍጥነት የኢትዮጵያ ሙዚቃ እያደገ ነው። ተደራሽነቱ በጣም እየተስፋፋ ነው። ያው እንደሚታወቀው የአፍሪካ ሙዚቃ በጣም በአለም አቀፍ ደረጃ ተወዳጅነት ተደማጭነት ያለው ነገር እንደሆነ ሁላችንም እናውቃለን። የአፍሪካ ሙዚቃ የማይወድ አለም ውስጥ ያለ አይመስለኝም። ይደመጣል ደግሞ በደንብ ይደመጣል። ከዛ ግን ከዚህ አንፃር የኢትዮጵያ ሙዚቃ ትንሽ ወደኋላ የቀረና በጣም የታጠረ በኢትዮጵያውያን ዘንድ ብቻ የሚደመጥ አይነት ሙዚቃ ነው። እና አሁን ላይ ግን ትንሽ ወጣ እያሉ ነው። አንዳንድ አርቲሶቻችን ወጣ እያሉ ከሀገር ውጪ ካሉ አርቲስቶች ጋር አብሮ የመስራት እድላቸውን እያሰፉ ከዛ ባለፈ ደግሞ በአለም አቀፍ ደረጃ ሊሰማ በሚችል ጥራት ሙዚቃቸውን ለመስራት እየጣሩ ስለሆነ አሁን ላይ ብዙ ነገሮች እየተቀየሩ ነው ብዬ ለመውራት እችላለሁኝ። ከዛ ባለፈ ግን በጣም ነው የሚሆነው በቃ የኢትዮጵያ ሙዚቃ ደስ ይላል በጣም።

የትኔን መረብ ትጠቀማለህ? አረ እኔ አልጠቀምም። የሉም ትንኞቹ በዚህ የሉም እኛ ጋር እኔ ጋር ብዙ የሉም እና አልጠቀምም እንትን ላይ ነው የሚያስቸግሩት እኮ። ክረምት ሲሆን ነው የሚያስቸግሩት። እንትን ላይ የሉም በጋ ላይ የሉም ብዙ አይደሉም ክረምት ላይ ነው የሚያስቸግሩት። ክረምት ላይ ነው ብዙ የሚያስቸግሩት ለምንድነው? ዝናብ ይዘንባል መሬቱን ጭቃ ነው የሚሆነው። ምናምን እና ትንሽ ያኔ ያስቸግራሉ። እንትን ሰለሚመቻቸው ማለት ለመራባት ስለሚመቻቸው በዛ ጊዜ በዛን ወቅት እንትን ይሆናሉ በጣም ይረባሉ ምናምን ነገር ያኔ የግድ የሚያስፈልግበት ጊዜ ሊኖር ይችላል። ከዛ ባለፈ ደግሞ ጽዳት እኮ ነው የሚፈልገው አይደለም። ለምሳሌ ቤት ውስጥ ከሆነ የበላነው ነገር ትራፊ አለማስቀመጥ ነው በቃ። በነጋታው ልንጥለው አይደለም ስለዚህ ማታውንም መጣል ጥሎ እቃውን አጥቦ ምናምን አጽድቶ መተኛት ወይ? ደግሞ ሌላ ብቻ ለትንኝ ወይ ምቹ ሊሆን የሚችል ማንኛውንም ነገር አጠገባችን ካለ እሱን ማጽዳዳት አጽዳቶ ማስቀመጥ። እና ምቹ አካባቢን ለነሱ አለመፍጠር። ከቤት አልፎ ደግሞ በአካባቢው ጽዳት መጠበቅ ቆሻሻ ውጪ ላይ አድማ አድማ አለመድፋት። ውሀም ሊሆን ይችላል ማንኛውም ቆሻሻ ውጪ ላይ ባገኘነው መንገድ አለመድፋት እና ውስን የሆነ ለማጽዳት የሚመች የሆነ የራሱ ለይተን እዛ ጋር መጣል ማለት ነው። እንጂ እንደዚህ ጋር ካደረግን ትንኞች አይራቡም። መረብ ሁላ ላያስፈልግም ይችላል። ግን ደግሞ መረብ ሲባል አሁን ለትንኝ የትንኝ መረብ ስለተባለ ነው እንጂ ይሄ ከዛ ውጪ ያለ ነገር ግን እኔ ደስ ይለኛል። ለቤቱ ውበት ተብሎ የሚደረግ እንትን አለ አይደለ? መረብ አለ። እንዲሁ አልጋው ውብ ሆኖ እንዲታይ የሚያደርግ ማለት ነው። እና ሲታይ በጣም ስለሚያምር እሱ አለ እሱ እወደዋለሁ። እሱ እንደ እንትን ነው እንደ ፋሽንም ነገር ነው። ከላይ የሆነ ማንጠልጠያ ያለው ከዛ አልጋውን ሙሉ ይሸፍናል አልጋው ውስጥ ነው የምትገብተው ምንትኛው ማለት ነው። ምናልባትም በጣም ብርድ ካልሆነ በስተቀር። ለቀጣይ ማለት ነው የራሴ ቤት ሲኖረኝ እንደዛ አይነት ነገር እንደዛ ብቻ አለበት የሆነ ክላስ ወይም የሆነ ክፍል ሊኖረኝ እንደሚችል ራሴ አስባለሁኝ። እኔና የሚመጣው አንድ ጎልማሳ አብረን ሆነን የምናሳልፈው የራሳችን የሆነ አንድ ክፍል ግን ደግሞ መረብ ያለው አልጋ ማለት ነው። ወደ ሳይሆን ዝም ብለን አልፎ አልፎ እየሄድን ጊዜ የምናሳልፍባት የሆነች ክፍል እንትን አደርጋለሁ አልማለሁ እና። ከዛ አንፃር ምናልባት ሊኖረኝ እንደሚችል አስባለሁ። ከዛ በተረፈ ግን ይሄ የትንኝ መከላከያ ተብሎ የሚሰሩ አይነት መረቦችን እስካሁን አልጠቀምም።

ባዶ እግር መራመድ ታውቃለህ ባዶ ግር መራመድ ያው እንደሚታወቀው ማለት ነው። እንትን አይደለም ይሄ ሲሚንቶ ላይ ወይም ሴራሚክ ላይ ምናምን መራመድ አይደለም አሁን የማወራው የእግር መራመድ። አፈር ላይ ንጹህ አፈር ላይ። መረመድ ነው የምወራው እና ምንድነው የሚደረገው? በሳይንስም ማለት ነው። እና መሬት የራሷ የሆነ ቻርጅ አላት አይደለ እኛ ደግሞ የራሳችን የሆነ ቻርጅ አለን። ከዛ በኋላ ባዶ እግራችንን በምንሄድበት ጊዜ አሁን ያልኩት አይነት ማለት ነው መሬት ላይ ባዶ እራችንን በምንሄድበት ጊዜ መሬት የኛን ወስዳ የራሷን ደግሞ አዲስ ቻርጅ ትሰጠናለች ነው። ስለዚህ ስሜታችን መቀየር ይጀምራል በጣም ደብሮን በጣም ተበሳጭን ከነበረ። እና ሄደን እግሮቻችንን መሬት ላይ ከቀበርን ወይ ደግሞ መሬት ከነካን። መሬት ያንን እንዲደብረን እንዲጫጫነን ያደረገንን የኤሌክትሪክ ቻርጅ ወስዳ በአዲስ እና ደስታን በሚጨምሩ አዳዲስ ቻርጅ የኤሌትሪክ ቻርጅ ትቀይርልናለች ማለት ነው። ስለዚህ በእንትንም ይመከራል ማለት ነው በ በሳይንስም ይመከራል ማለት ነው። ባዶ እግር መራመድ ግን ቅድም እንዳልኩት ይሄ ሴራሚክ ላይ ምናምን አይሆንም። ከቅዝቃዜ ብቻ ነው ያለው ሴራሚክ ላይ ተፈጥሮ ጋር ነው ያለው። ይሄ አሁን ያወራሁት ያለውስ ነገር በተፈጥሮ መንገድ ራስን ማረጋጋት በተፈጥሮ መንገድ ራስን እንትን ማድረጊያ መንገድ ነው። እንጂ እንትን አይደለም። አስማት አይደለም። በቃ በተፈጥሮ የሚሰራ ነገር ስለሆነ ሴራሚክ ደግሞ የተፈጥሮ ነገር አይደለም። ሴራሚክ ላይ ባዶ እግርህን ብትራመድ ቅዝቅዜና ብርድ ብቻ ነው ልታተርፍ የምትችለው ነው እንጂ ይሄ ቀጥታ ከመሬት ጋር ተገናኝተን የምናገኘው ቅድም የጠቀስኩትን አይነት ጥቅም አናገኝም ማለት ነው። እና በጣም በቅርቡ ነው የሚገርመው ያወቅኩት በጣም በቅርቡ ነው እና እንደዛ ሳደርግ የምርም ለኔ ይሰራልኛል። እኔጃ ግን በደንብ ነው የሚሰራኝ ለኔ ማለት ነው። የሚሰራ ነገር ነው እንዲሁ የተወራ እንዲሁ ከሳይንስ ወይ ደግሞ ዝም ብሎ ከመመራመር ከአጉል መመራመር የመጣ ነገር ሳይሆን የምርም የሚሰራና የሚያግዝ ነገር ነው ማለት ነው። እና እንደውም የጥንት ሰዎች እንደዚህ ያድርጋሉ ይባላል እንደዚህ አይነት ልምምድ ነበራቸው ባዶ እግራቸውን ነው የሚሄዱት። ሲጀመር ጫማ አያደርጉም ሲቀጥል ግን ባዶ እግራቸውን መሬት ላይ መርገጥ እንደ ህመም ማስታገሻም ሊሆን ይችላል እንደ ማሻያም አድርገው ይጠቀሙበት ነበረ። ከዛ ባለፈ ደግሞ ዛፍ ማቀፍ በትልቅ ጥልቅ የሆኑ የህመሞችን ምናምን ዛፍ እያቀፉ እንዲወጣ ያደርጉ ነበር ምናምን ይባላል። የድሮ ሰዎች እና ይሄን ይሄን አይነት ነገሮች አሉ። ከዛ ይሄን ካወቅኩኝ በኋላ ባዶ እግሬን አንዳንድ ጊዜ መሬት ላይ እቀብራለሁ አስቀምጣለሁ ብቻውን ማለት ነው። ግን እንዳልኩት ቤት ውስጥ ስሆንና ሴራሚክ ምናምን ነገሮች ሲሆኑ ግን እንደዛ አላደርግም። ምክንያቱም ያው ቅዝቃዜ ነው ቅዝቃዜ ካለ ደግሞ እግሬ ያመኛል ሊያብጥ ምናምን ሁላ ይችላል። ስለዚህ ያንን ለመከላከል እንደዛው እንደዚህ አደርጋለሁ ማለት ነው።

ስሜቴን በፊት ላይ ታሳያለህ ወይ? አዎ አይገርምም በጣም በቀላሉ የሚታወቅ የሚታወቅብኝ አይነት ሰው ነኝ። በጣም በቀላሉ የሚገርመው ነገር። በጣም የ ተፈጥሮ ነው ይሄ ነገር ግን ተፈጥሮ ነው። አሁን ራሱ እያሰብኩበት ነበር በልቤና ምናልባት ተፈጥሮ ነው ሊሆን የሚችለው የምንችለው ምንድነው? አንደኛ የስሜቴ ቤት ይቀያየራል። በቃ አንዲት ነጥብ የሆነች ሀሳብ እና በቂ ናት በቃ ስሜቴ እንዲቀየር ያቺ ሀሳብ በቂ ናት ይገርመኛል። እና በጣም ነው ስሜቴ የሚቀያየረው በጣም ነው የሚለውጠው። እይ በቃ አሪፍ ላይ ነኝ ምናምን ብዬ በማስብበት ሰዓት የሆነ ነገር ተቀይሮ ይጠብቀኛል። አይ ጥሩ ላይ ነኝ ምናምን ብዬ በርትቻለሁ። አሪፍ ላይ ነኝ ምናምን በምልበት ሰዓት እንደገና የሆነች ሀሳብ ትመጣና ስሜቴን ትቀይረዋለች ማለት ነው። እና ይሄ ስሜት ከፍታ ዝቅታ የሚባለው ነገር። ከፍታም ባይሆን ግን ዝም ብሎ መለዋወጥ በቃ ይሁን ሳለ ደስ ይልሃል የሆነ ሰዓት ላይ ታዝናለህ። የሆነ ሰዓት ላይ ደግሞ ንቅት ነገር ትላለህ ሳቅ ሳቅ ይልሃል የሆነ ሰዓት ላይ ደግሞ። ፍዝዝ ይላል የሆነ ቦታ ላይ ሀዘን ያለ ያህል እንዲሰማ የሚያደርገኝ ደግሞ ይሁን ነገር አለና። እንጃ ከምን ጋር እንደማያይዘው አላውቅም። ግን በጣም በከፍተኛው መጠን ስሜት የሚቀያየር አይነት ሰው ነኝ። እና ሲቀያየር ደግሞ ያስታውቃል በቃ ይታያል ፊቴ ላይ ይታያል በቀላሉ ሰዎች አይተውኝ ሊያውቁብኝ ይችላሉና። ምን ሆነሽ ነው ምናምን ስባል ራሱ። በደንብ ራሴን የምታዘበውና ምናልባት ላላወራው እችላለሁ ምናልባት በቃ ላላስቀምጠው እችላለሁ እንዲህ ሆኜ ነው። በዚህ የተነሳነው ከዚህ ይሄን ነገር ካጋጠመው በኋላ ነው ምናምን የሚለው ነገር። ምናልባት ላላውቀው ይችል ይሆናል እንጂ ግን። አሉ እንደዚህ አይነት ነገሮች የስሜት መቃየሮች መለዋወጦች በየጊዜው አዳዲስ ስሜቶችን ማስተናገድ። ከዛ ደግሞ አንዳንዴ ደግሞ ምክንያቱ ባታወቀ መንገድ የሆነ ውስጥ ሰላም መሰማት አይነት ነገር አለው። ከዛ ቆይቶ ደግሞ በተቃራኒ የሆኑ ሌሎች የሚያስጠሉ ስሜቶች ደግሞ መልሼ አስተናግዳለሁ። እና ምናልባት የሰዎች ሰው የመሆናችን ሚስጥር ሊሆን ይችላል። ይሄ ነገር አላውቅም ምክንያቱም ሰዎች እንደመሆናችን መጠን ከስሜት ጋር ነው የተፈጠርነው። ከሀሳቦች ጋር ነው የተፈጠርነው ምናልባት አልተፈጠርንም ግን ሀሳቦች ተፈጥረዋል አሉ አለማችን ላይ አሉ ስሜቶች አሉ። እና ከነዛን ስሜቶች እንትን ይፈልጋሉ። የሚገቡበት ቦታ ይፈልጋሉ እና ምናልባት ለዛ ቦታ እኛ ነን ምቹና መቶ እኛጋ ይገባሉ። ስለዚህ የተለያዩ ስሜቶችን በተለያዩ ጊዜ ማስተናገዳችን ብዙ የሚገርም ነገር ላይሆን ይችላል ማለት ፈልጌ ነው። ከዛ ባለፈ ግን በጣም ይታያል እንዳልኩት ስሜቴ ፊቴ ላይ ይታያል። ድካሜን ኩርፌዬን ከዚያ ደግሞ የመረጋጋት ስሜቴን ብዙ ብዙ የተለያዩ ስሜቶቼን በቀላሉ ፊቴ ላይ የማሳይ ሰው አይነት ሰው ነኝ። ብፈልግም ባልፈልግም ይታያሉ እና። ምናልባት ላይሆን የሚችለው ነገር ምንድነው? ቀርቦ ቢጠይቀኝ አንድ ሰው ምን ሆነሽ ነው ፊትሽ እንደዚህ ሆነዋል ወይም እንደዚህ እየተሰማሽ ነው ምን ሆነሽ ነው ብሎ ቢጠይቀኝ? ምናልባት ግልጹን ላልመልስለት ትቻለው አንደኛ እኔ ራሴ ላላውቀው እችላለሁ። ለምን እንደዚህ አይነት ስሜት እየተሰማኝ እንደሆነ። ላላቅ እችላለሁ። ሁለተኛ ግን መናገር ላይ ብዙም የሚከብደኝና ወደኋላ ምን አይነት ሰው ስለሆንኩኝ። ከዛ አንፃር ምናልባት ሊሆን ይችላል ብዬ አስባለሁ ግን። ሚታይ ፊቴ ላይ ሚታይ ስሜቴን የስሜቴን ለውጦች በቀላሉ ፊቴ ላይ የሚታወቁና የሚታዩ ማሳይ አይነት ሰው መሆኔን ግን በርግጠኝነት መናገር እችላለሁኝ።

የመጠጥ ውሃን ከየት ታገኛለህ? የቧንቧ ውሃ ቧንቧ አለ እኮ የተዘረጋ የባምባ ቱቦዎች አሉና በነሱ በኩል ወደየቤታችን ቧምቧ ይመጣልናል እና ከዛ ነው ውሃ የምንጠቀመው። እንትኑ ጣዕሙ ትንሽ እንትን ይላል ትንሽ ከ ታሽገው ከሚሸጡት ውሃዎች ለየት ያለ ጣዕም ነው ያለው እና ይሄ ቧንቧ ውሃ ማለት ነው። ለየት የለም በጣም ነው ያለው። ደግሞ የኛ ከተማ ብዙ ንጹህ የሚባል አይደለም። አቅርቦትም አነስተኛ ነው። ማለት በየሁለት ሳምንት ነው ምናምን ነው የምትመጣው ውሃው በራሱ በየሁለት ሳምንት አንዳንዴም ደግሞ በወር አንድ ጊዜ ምናምን ነው የምትመጣው። ብዙ ቶሎ ቶሎ አትመጣም ቶሎ ቶሎ ውሃውን እናገኝም። ከዛ ባለፈ ግን። ውሃውም የሆነ ጣዕም አለው የራሱ የሆነ ጥሩ ያልሆነ ማለት ነው ጥሩ ያልሆነ ጣዕም አለው። እንዳልኩት በተለይ ከእንትን ጋር ሲነጻጸር ከ የሚባለው ታሽጎ ከሚሸጡት ውሃዎች ጋር ሲነጣጠር በጣም ከፍተኛ የሆነ ልዩነት ነው ያለው። እንኳንስ ታሽገው ከሚሸጡት ይቅርና ከሌሎች ከተሞች ካለው ውሃ ጋር ሲነጻጸር ራሱ በጣም የተለየ ጣዕም ነው ያለውና ብዙ ሰዎች ወደ እኛ ከተማ ሲመጡ ከሚቸገርባቸው ነገሮች ዋንኛው ውሃ ነው። ለምንድነው አላውቅም ግን በጣም ነው የሚለየው ከሌሎች ከተሞች እና በጣም ነው የሚከብዳቸው አብዛኞቹ አዳዲስ ሰዎች። ይከብዳቸዋል መልመድ። ያንን መጠጣት ለረጅም ጊዜ ታጥበህም ያን ያክል እንትን ወይዘህ የለውም። የሆነ ብቻ በዛን አይነት ነገሮች አሉት እንጂ የምንጠቀመው ግን። ከቧንቧ የሚቀዳ ውሃ ነው ቀጥታ ከቧንቧ ነው የሚገኘው እሱን ነው ለመጠጥነት እምንጠቀመው።

ልብሶቹ በስነ ስርዓት የተቀመጡ ናቸው አዎ ልብሶቹ በስርዓት የተቀመጡ ናቸው። ግዴታ ነው አንደኛ ብቻዬን ነው የምኖረው ሌላ ከእኔ ውጪም አያስተካክላቸውም ከተበላሹም ደግሞ የሚያበላሻቸው ሌላው ሰው የለም። እና በተቻለ መጠን በስነ ስርዓቱ ለማስቀመጥ ነው የምሞክረው። ከዛ ባለፈ ግን ያው ብዙ ጊዜ ለብዙ ሰዎች አውርቼዋለሁ ብዬ ነው የማስበው ይሄ ነገር። ልብሶቻችን የተቀመጡበት ቤታችን የተያዘበት አጠቃላይ ሁኔታ ከእንትን ጋር በጣም አንድ አይነት ነው ወይም ደግሞ የአይምሮአችን ያለንበትን የአእምሮ ሁኔታ ማሳያ ነው ብዬ አስባለሁ። በቃ ማሳያ ነው። እና የተረጋጋን ከሆንን አይምሮአችን ሰላም ላይ ካለ ወይ ደግሞ ስርዓት ያል ያለው ወይ ደግሞ በስርተ በስራቱ የተሰደረ ሀሳቦቻችን በስርዓቱ የተቀመጡ የተሰደሩ ከሆኑ በቃ የግድ ነው። ቤታችን ሊያምር ቤታችን በስነ ስርዓት ሊቀመጥ ግድ ነው። እኔ ላይ በደንብ ስለማየው ነው አንዳንድ ቀን በጣም ጥሩ በምሆንበት ጊዜ ቤቴን ሳየው በጣም አሪፍ። የሚባል ምንድነው? ይዞታ ነው የሚባለው ላይ እንደሆነ አያለሁኝ በቃ ሁሉ ነገሬ በስነ ስርዓት ተቀምጧል። ልብሶቼ ጫማዎቼ መጽሐፎቼ ለስራ የምትጠቀማቸው አንዳንድ ፋይሎች ሁሉም በሚባል ደረጃ ስርአታቸውን ይዘው ተቀምጠው ነው የማያ። የምጽፍበት ጠረጴዛ እዛ ጋር ያሉት ወረቀቶች እዛ ጋር ያሉ መጽሐፍት ማስታወሻዎች ስክሪቢቶ ሁሉ ነገር በስነ ስርዓት ተቀምጦ አየዋለሁ ማለት ነው። ጥሩ ላይ በም በማልሆንበት ጊዜያቶች ደግሞ ሳየው በቃ ተዘረክርኮ ካለው እሱ በቃ ቦታውን ለቀው አንዳንድ ቦታ አንዳንድ ነገሮች ቦታቸውን ለቀው ካለቦታቸው ተቀምጠው ምናምን ብቻ ዝርክርክ ያለ ነገር አያለሁኝ። እና በቀጥታ ካለንበት የአይምሮ ሁኔታ ጋር ይገናኛል ብየ ለማውራት የምር እደፍራለሁ እደፍራለሁ እና። አንደኛ ተስተታክሎ መቀመጣቸው ለልብሶቹም አሪፍ ነው አይደለ ረጅም ጊዜ እንዲያገለግሉን ረጅም ጊዜ እንዲቆዩ ሳይበላሹ ሳይነካኩ ቀለማቸው ሳይለቅ አሪፍ ሆኖ እንዲቀመጡልን በስነ ስርዓት ማስቀመጥ አለብን። ካለዛ ግን ምንድነው? ብዙ ልብስም ቢኖረን ትንሽ ልብስም ቢኖረን ያው ነው ስነ ስርዓት አቀማመጡን በስነ ስርዓት ማጠቡን ካል አያያዙን በአጠቃላይ ካልቻልንበት በስተቀር ብዙ ልብስ ስላለን ብዙ ጊዜ ይቆያል ማለት አይደለም። ስለዚህ በስነ ስርዓት ማስቀመጥ የግድ ነው ከዛ ደግሞ የአይምሮችን አይምሮችን ያለበትን ሁኔታ ደግሞ ማሳያ ነው ነፀብራቅ ነው ብዬ አስባለሁኝ። ይሄን ስናገር በጣም ቀለል አድርጌ አይደለም በቃ አይምሮችን ሰላም ላይና መረጋጋት ላይ ከሆነ ቤታችን በስነ ስርዓት የመያዝ እድሉ በጣም ከፍተኛ ነው ብዬ ስለማምን ነው።

ብዙ ትንሽ ሳለህ ብዙ ትንሽ ሳለህ ምን ትንሽ ሳለህ ምን ታስብ ነበር ነው ትንሽ ሳለህ ምን አይነት ጨዋታዎችን ትጫወት ነበር ነው? ብዙ ትንሽ ላለ ምን አይነት ልጅ ነበርክ ነው? ጥያቄው ግልጽ አይደለም። ብዙ ትንሽ ሳለህ ምን ማለት በጣም ትንሽ ሳለህ ነው? ትንሽ ሳለህ ምን ታደርግ ነበር ወይ ምን ታስብ ነበር? ወይ ደግሞ እንዴት ነበር ነገሮችን የምታደርገው ታዛዥ ልጅ ነበርኩ። ወይ ቤተሰቦቼ ለትላልቅ ወንድሞቼ ታዛዥ ነበርኩ ወይ? ትምህርት ላይስ ጎበዝ ነበርክ ወይ? ወይስ ግድ የሌለው ረባሽ በጥባጭ ከሚባሉ ተማሪዎች ተርታ ነበርክ ወይ? ምንድነው ጥያቄ በዋነኛነት ለምንድነው የሚለውን ነገር ግልጽ አልሆነልኝም። ግን አይነት ልጅ ነበርኩኝ ልጅ ሳለሁ የሚለውን ነገር ለማሰብ እየሞከርኩኝ ነው። ምን አይነት ልጅ ነበርኩኝ በጣም ዝምተኛ ልጅ ነበርኩኝ። ከልጅ ነት ጀምሮ ዝምተኛ ምባል ብዙ እንቅስቃሴዎችን ማላበዛ አይነት ልጅ ነበርኩኝ። የሆነ ቦታ ላይ ከተቀመጥኩኝ ረጅም ጊዜ እዛ ቦታ ላይ መቀመጥ የምችል የሆነ ስራ ከያዝኩኝ ደግሞ ረጅም ሰዓት እሱን ስራ ብቻ እየሰራሁ መቆየት ምችል አይነት ልጅ ነበርኩኝ። ከዛ ግን ጨዋታ በጣም ምወደው እንደዛም ሆኖ ግን ጨዋታ በጣም ነበር የምወደው። ምንም የሚጸጽተኝ ነገር የለም። ለምነው ሳላደርገው አለፍኩት የምለው የልጅነት ጊዜ የምንም የለም። ብዙ ነገሮችን አድርጊያችኋለሁ ብዙ ጨዋታዎችን ተጫውቻለሁ። ብዙ ደሳስ የሚሉት ትዝታዎችም ከቅርቤ ካሉ የ እድሜ እኩዮቼ ጋር አሳልፌያለሁ። እና እንዳልኩት ብዙም አላደረኩትም ብዬ ላወራው የምንችለው ወይ አላደረኩትም ብዬ ላነሳው የምንችል ብዙ ነገር የለም። እውነቱን ለመናገር ነው። አሉ ብዙ ትዝታዎች አለኝ እና እንደዛ አይነት ልጅ ነበርኩኝ። ብዙ እንቅስቃሴም የማላበዛ በአንድ ቦታ ላይ መቀመጥ ምወድ ከዛ ባለፈ ደግሞ ትዝ የሚለኝ ስለ ልጅነቴ ከትላልቅ ሰዎች ጋር መሆንን ከትላልቅ ሰዎች ጋር ማውራትን የምወድና የምመርጥ አይነት ልጅ እንደነበርኩኝ በደንብ ትዝ ይለኛል። በቃ ትላልቅ ሰዎች ነበሩ ጓደኞቼ ማለት ነው የማወራቸው። እና የእነሱን ሀሳብ መስማት ስለሚያስቡት ነገር ስለሚያውቁት ነገር ስላጋጠማቸው ነገሮች። ከእነሱ እኩል ቁጭ ብሎ መስማት የሚያወሩትን ነገር መስማት ደስ ይለኝ ነበረ ይጠቅማሉ አይጠቅምም። ብዙ አይጠቅምም እውነቱን ለመናገር ብዙ አይጠቅምም። እንትን መደረግ አለበት የሆነ ስርዓት ሊይዝ ይገባዋል። የትላልቅ ወሬ የሚጠነቀቁ ሰዎች በጣም ጥቂቶች ስለሆኑ ህፃን ልጅ እየሰማን ነው እየሰማ አይደለም የሚለውን ነገር። የሚያዩና ለዛ ህፃን ልጅ የሚጠናቀቁለት። ማለት መስማት ያለበትን መስማት ከሌለበት ነገር ለይተው የሚያወሩ ሰዎች ማግኘት በጣም እድል ነውና እንደዛ ስለሌለው ማለት ነው። እና እንትን መደረግ አለበት ስርዓት መያዝ ቅርጽ መያዝ አለበት። ከትላልቅ ሰዎችም ጋር ቁጭ ቢል የሆነ ህፃን ልጅ ለሱ የሚመጥን ነገር መስማት ማሰማት ከሱ ከእሱ ፊት መውራት እና ከእሱ ፊት የማይወሩ ነገሮችን ደግሞ ለይቶ ማወቅ። ያስፈልጋል ብዬ አስባለሁ።

የቤት እንስሳ አለህ ወይ? እኔ የለኝም አለኝ እንዴ ድመት አለችኝ የኔ አይደለችም የቤተሰብ የአጠቃላይ የቤተሰቡ ናት። ብቻ ግን እኛ ቤት የምትቀመጥ የሆነች አንዲት ትንሽዬ እንትን መታለች ድመት መታለች። ወንድ ነው አክችዋሊ እሷ አለች ከዛ ባለፈ ግን እኔ እንስሳ የምወዳኝ ሰው አይደለሁም። ይባላል አይደለ እንስሳ ፍቅር ናቸው ምናምን ብዙ ነገር ይባላል በተለይ ውሻ ፍቅር ነው ታማኝ ነው። ቤት ጠባቂ ነው ምናምን ይባላል። እኔ ግን ከፍቅራቸውና ከታማኝነታቸው በላይ አስፈሪነታቸው ነው የሚታየኝና እፈራለሁ። በጣም በጣም በጣም የምፈራው እንደውም በትንሹ አሁን ላይ እየለመድኩ ነው። በተለይ ድመት ከየት እንደመጣ በማላውቀው ሁኔታ በጣም ጥልቅ የሆነ ፍርሃት ነበረብኝ። አለም እስካሁን የተወሰነ ድረስ አለ። ግን አልወድም በጣም ሰላም ይነሱኛል አይገርምም። አናንስ ሰዎች አስደንቃቸዋለሁ እንደ ቅብጠትም ሊመስላቸው ይችላል። አንዳንዶቹ ግን እንደሱ ሳይሆን የምርም ስለምፈራ ነው። በፍጹም እንዲነኩኝ አልፈልግም በፍጹም ከእነሱ ጋር አንድ ቤት ውስጥ መሆን አልፈልግም። እንድነካቸው አልፈልግም። አይናቸውን በጥልቀት ካየኋቸው የምር የሆነ ፍርሃት ነው የሚሰማኝ እና እዉነተኛተኛ የሆነ ፍርሃት ነው የማስተናግደው ከአይናቸው ሳይ ማለት ነው። እና የድመት አይን ያስፈራል። ከመጀመሪያውም እንደዛም ባይሆን ግን በቃ አይናቸውን ባላይም ግን አጠገቤ ሲሆን ምናምን ምንም አይነት ሰላም አይሰማኝም ምንም ምቾት አይሰማኝም። ከዛ ግን ሰዎች እንደዛ ሲሉ እንስሳ አሪፍ ነገር ነው። የእንስሳዎች ፍቅር ምናምን ሲሉ ሰዎች ግን አሁን ላይ በተወሰነ መልኩ እየገባኝ የመጣ ያለ ነገር ይመስለኛል። ማለት በጣም በቅርቡ የመጣች አንዲት እንትን አለች። ዉሻ አለች እና በጣም ነው የምትማረው በጣም ሚስኪን ናት። ደግሞ ታውቀኛለች አይገርምም። ታውቀኛለች በደንብ እና ከሩቅ ስመጣ እየሮጠች ትመጣለች። ግን አልወድም በጣም ሰላም ይነሱኛል አይገርምም። አንዳንድ ሰዎች አስደንቃቸዋለሁ እንደ ቅብጠትም ሊመስላቸው ይችልላ አንዳንዶቹ ግን እንደሱ ሳይሆን የምርም ስለምፈራ ነው። በፍጹም እንዲነኩኝ አልፈልግም በፍጹም ከእነሱ ጋር አንድ ቤት ውስጥ መሆን አልፈልግም። እንድነካችሁ አልፈልግም። አይናቸውን በጥልቀት ካየኋቸው የምር የሆነ ፍርሃት ነው የሚሰማኝ። እና ሪል የሆነ የሁለተኛ የሆነ አልፈልግምም። ግን እንዲሁ ምግብ መስጠት ውሃ መስጠት ምን ፈልጋ ነው ምን ሆና ነው እንደዚህ የምትሆነው? ብሎ ማለትን እወደዋለሁ እሷ ላይ የወደድኩት ይመስለኛል። ከዛ ባለፈ ግን ከብዙ ሰዎች ስለ እንስሳ ሲያወሩ ስለ እንስሳ ፍቀር ሲያወሩ ምናምን እሰማለሁ ግን እኔ ብዙ አይገባኝም አይገባኝም። በትንሹ ቅድም የልኳትን አያት ውሻ ከመጣች በኋላ ከእሷ ጋር ትንሽ መቀራረብ። እንዴ እሷን መንከባከብ ምግብ መስጠት ውሃ መስጠት ምናምን ስጀምር አንዳንድ ነገሮች ትንሽ እየገቡኝ የመጡ ይመስለኛል። ከዛ ባለፈ ግን ብዙ ጎበዝ መባል አይደለሁም እንሰሳዎች ላይ

ዛሬ የመጀመሪያ ምግብህ ምን ነበረህ? ገና ነው አሁን መንጋቱ እኮ ነው ገና ምግብ አልበላሁም። ገና ነው። የመጀመሪያ መግቢያየ ምን ሊሆን ይችላል ብዬ ሳስብ ምናልባት ገንፎ ሊሆን ይችላል ገንፎ እወዳለሁ። እኔ በጣም እና ገንፎ ሊሆን ይችላል አላውቅም ግን ገና ነኝ ገና አልበላሁም። ጠዋት ነው ገና ከአንድ ሰዓት ከምናምን ነው ያለው እኛ ጋር። ምግቡም ገና አልተሰራም እያዘጋጁ ነው በርግጥ ግን ገና አልተሰራም አልበላንም። እሁድ ስለሆነ ዛሬ ትንሽ ቤተ ክርስቲያን ምናምን ያረፍዳሉ ቤተሰቦች እና ትንሽ ቆይተን ነው ምግብ የምበላው። ስለዚህ ገና ነኝ አላወቅኩም እስካሁን ድረስ አላወቅኩም የመጀመሪያ ምግቤ ምን እንደሆነ ስላልቀመስኩ ማለት ነው። ከዛ ባለፈ ግን እንዳልኩት ምናልባት ገንፎ ሊሆን ይችላል። ጾም ላይ ነን ያለነው አሁን ላይ እና ቅዳሜና እሁድ ብቻ ነው በጠዋት የሚበላ። እና በጣም ጊዜ ከሚበሉ ከሚዘወተሩ ነገሮች መሃል ነው አንዱ ነው ገንፎ። እንጀራ ፍርፍርም ሊሆን ይችላል ወይም ደግሞ ጨጨብሳ ነው የሚባለው። ቂጣ ፍርፍር እሱም ሊሆን ይችላል አይታወቅም ዞሮ ዞሮ ግን ገና ቁርሴን ገና እስካሁን አልበላሁም። አልበላሁም ነው ያለሁት። እስቲ አየዋለሁ የመጀመሪያ ምግቤ ወሳኝ ነገር ነው አይደለ በቀን ውስጥ የምንበላው ምግብ በጣም ወሳኝ ነው። በጠዋቱ በተለይ የምንበላው ምግብ ምን እንደሆነ ማወቅ ወሳኝ ነው ብየ አስባለሁኝ። በተለይ ደግሞ ትናንት የነበርንበትን ምንድን ነው ስሜት ልበለው ወይም ደግሞ የጨጎራ መረጋጋት ምን ላይ እንደነበርን። ከዛ ነው አንፃር አይተን የጠዋት ምግባችንን መወሰን ያለብን ብየ አስባለሁ አንዳንድ ጊዜ ምን ያጋጥመኛል። እራት በጣም ሚጣፍጥ ነገር እበላና በቃ ብዙ ምግብ እበላለሁ ማለት ነው። መቆም እስኪያቅተኝ ድረስ በልቼ። ከዛ በነጋታው ግን አንደኛ ቶሎ ይርበኛል ሁለተኛ ነገር ግን በጣም ጨጓራዬን ከብዶት ነው የምነሳው። ስንነሳ ጨጓራዬን ከብዶኝ ቶሎ ምግብ የመብላት ፍላጎቴ ቀንሶ ምናምን ነው የማገኘው። እራሴን እና በተቻለ መጠን ማታ የምንበላውን ነገር መቀነስ ከተቻለ በጊዜ መብላት ከመታኛታችን ከሆኑ ሰዓታት በፊት አስቀድሞ መብላት እና እንትኑን መቀነስ መጠኑን የምንበላውን መጠን መቀነስ ያስፈልጋል ብዬ አስባለሁ። የሚገባኝ እንደዛ ስለሆነ ለኔ የሚሰራልኝ እንደዛ ነው። ካልሆነ ግን ቅድም እንዳልኩት ማታ ብዙ ምግብ ከበላሁኝ በነጋታው አንደኛ ቶሎ ነው የሚርበኝ። ሁለተኛ ነገር ግን ምቾት አይሰማኝም በቃ ጨጎራዬን የሆነ ምቾት የሚነሳ ነገር አለው። ከዛ ባለፈ ደግሞ የሆነ ሚያቃጥል ነገርም ይሰማኛል። ድካም ነገር ይሰማኛል ምናምን ነገር ነው እና እነዚህን ስሜቶች በደንብ ነው ማስተውላቸው እራሴ ላይ።

የምትወዱት ምግብ ምንድነው? የመወደው ምግብ ጥብስ ምን አለ በጾም ምድር ይሄንን ባታስነሳብኝ ምን አለ ምን አለ? ግን የምወደው ምግብ የምር የምር ጥብስ ነው እኔ ስጋ ነክ ነገሮች በጣም ነው የምወደው። እንትን አልወድም። ይሄ የጾም ምግቦች አትክልት ነሽ ምናምን ነሽ ጎመን ነሽ ቆስጣ ነሽ። ብዙ አላወዳቸውም። በጣም ነው የጥብስ ወዳጅ ነኝ አንደኛ ማለት ነው ምግቤ በጣም መወደው ስሰራውም ስበላውም ደስ የሚለኝ ከ የስጋው ዝርያ ነው። የበሬ ከተገኘ የበግና የፍያል ስጋ ካልሆነ ግን የበሬም ቢሆን ግን ዱለት እወዳለሁ ጥብስ እወዳለሁ ክትፎ እወዳለሁ ዶሮ ወጥ እወዳለሁ ቀይ ወጥ እወዳለሁ አልጫ እወዳለሁ። ቅቅል እወዳለሁ ብዙ ብዙ ብዙ ነገሮችን ነው የምወደው። እና ከስጋ ጋር በተያያዙ ብዙ ምግቦችን ነው የምወደው እኔ ስሰራውም ደስ የሚለኝ እንደዛ ነው። ብዙ አማራጭ የለውም እንደሚታወቀው ከስጋነክ የሆኑ ምግቦች በጣም አነስተኛ አማራጭ ነው ያላቸው ያው የምናጣቸው። ጥብስ ዱለት አለ ከዛ ቀይ ወጥ አለ ከዛ አልጫ ቅቅል ምናምን ሊኖር ይችል ይሆናል። ከዛ ያለፈ ነገር ብዙ እንትን የለውም ብዙ አማራጭ የለም። ልክ እንደ የጾም ምግብ የጾም ምግብ ከተባለ በጣም ረጅም ብፌ ሊኖር ይችላል። የጾም ከተባለ ማለት ነው። ይሄ ፍስክ ምግቦች ግን በጣም የሚታወቁት ጥቂት አራት አምስት የሚሆኑ ናቸው እና እንደዛም ሆኖ ግን በጣም ነው የሚጣፍቱት በጣም ነው ደስ የሚሉት። እና እኔ እንዳልኩት ይሄ እንትን ወዳጅ ነው። የስጋ ነክ ምግቦች ወዳጅ ነኝ። እና ጥብስ በጣም ነው የምወደው ማስተናገድ ሰዎችን ማስተናገድ የሰራሁትን ሰር የሰራሁትን ምግብ በስነ ስርዓት አሰተናግጄ። ማስተናገድ ማብላት መጠጣት በጣም ነው ደስ የሚለኝ ቡና ማፍላት። በጣም የምወደው ነገር ነውና ደስ ብሎኝ የምበላውም ደስ ብሎኝ የምጠጣውም ነገር ነው።

የድርጅት ዝግጅቶችን ትሳተፋለሁ ወይ? እንዴ አዎ። በደንብ መሳተፍ ብቻ ሳይሆን አብዛኞቹን ዝግጅቶች የማዘጋጀቱ እና ደግሞ የቅድመ ዝግጅቶቹን ዝግጅቶች በራሱ ማዘጋጃቸው ማሰናዳቸው እኔ ነኝ በአብዛኛው ጊዜ እኔና ሌላ አንድ የስራ ባልደረባዬ ከቅርብ አለቃዬ ጋር አብረን ሆነን ነው ዝግጅቶችንን እምናዘጋጃቸው። እና እንደውም በቅርቡ የልደት ዝግጅት ነበረን የልደት ባዓል አክብርን። አክብርን ነበር ልደት በመስሪያ ቤታችን አንድ ላይ ሆነን። ከወላጆች ከልጆች ከተማሪዎች ጋር አብረን አክብረን ነበርና በጣም ደስ እሚል ጊዜ ነበረን። ወላጆችም ወደውት ልጆቹም ተዝናንተው አለ አይደለ በጣም ወደውት ነበር። እና እሱ ዝግጅት ያዘጋጀነው ምንድነው ያደረኩት? እንደ ነገ ልናከብር እንደ ትላንቱ ማለት ነው። እንደ ዛሬው ስራ ላይ ውለን ከዛ ሙሉ ቀን ማለት ነው ስራ ላይ ወለን ልጆቻችንን ካሰናበትን በኋላ። አብሮኝ ከም ለሚሰሩት ልጆች የየራሳቸውን ስራ ደርሻ ሰጠኋቸው ማለት ነው። እንዲህ እንዲህ እንዲህ አድርጉ ብዬ በራስ በየራሳቸው እንትን ሰጠኋቸው እነሱ ያንን ካደረጉ በኋላ። ቤቱን ማሰማመር ጀመረን ያው ልደት ስለሆነ በደንብ ድምቅ ማለት አለበት ምናምን ብለን ማዘጋጀት ጀመርን። እትኑን አዘጋጀን ሁሉም ነገር ፊኛዎችን መብራቶቹን እንደገና ደግሞ ጣራ ላይ እሚሰቀሉ አንዳንድ ጌጥ ጌጣ ጌጦችን ማናምን አዘጋጀን። ከዛ ደግሞ የገና ዛፋችንንም አዘጋጀን ባይባሉን በፊኛ ያዘጋጀነው በጣም ትልቅ እዬ ባይባልም ግን መካከለኛ የሆነ የ የፊኛ እንትን አዘጋጀን የፊኛ ጽድ አዘጋጃን። ከዛ በኋላ እሱን በደንብ እንትን አደረግነው አሸበረቅነው አሰማመርነው ምናምን ነገር ከላይ የሚሰቀሉትን ሰቃቀልን። ከዛ እንደዛ ሆኖ ትተነው ሄድን ማለት ነው። በነጋታው መተን ቤተሰቦቹ ታደሙ። የወላጆች ማለት ነው የልጆቻችን ወላጆች እነሱም ታደሙ በጊዜያቸው መጡ መጡ ልብሳችንን ልብሳችንን ቀይረን ቤታችንን ፏፏ አድርገን። ቄጤማችን አጎዝጉዘን ቡና አቀራርበን ፈንዲሻው ምንም የቀረ ነገር የለምና እሱን አቀራርበን። ህብስት ነበረ እሱን አቀረብን እሱን በላን ጠጣን። ልጆቹን ጨፈሩ በጣም ሙዚቃ ነበረ ጨፈሩት በጣም ደስ እሚል ጊዜ አሳልፈን ከዛ በኋላ ከወላጆች ጋ ውይይት አደረግን። ልጆቻቸውን ዙሪያ አጠቃላይ ደግሞ በ ከእኛ ጋር ባላቸው ግንኙነት ምን ያህል ደስተኞዎች እንደሆኑ ምን ምን ነገሮች መስተካከል እንዳለባቸው ምናምን እንትን አደረግን ማለት ነው። ውይይት አደረገን አወረን በደንብ በጣም ደስ ብሎን ደስ የሚል የወላጅ ጊዜ ሆኖልን አሳልፈን ማለት ነው። እና በደንብ ነው እምሳተፈው ተሳታፊ ብቻ ሳልሆን እንዳልኩት የዝግጅቱም በዋነኝነትም እማዘጋጀው ሰው ነኝና። ደስ ነው እሚለኝ እንደዚህ አይነት ነገሮች ላይ መሳተፍ እወዳለሁ። በቃ የሰዎች መሰባሰብ እወዳለሁ ሰው ስብስብ ብሎ ሲያወራ ሀሳቡን ሲካፈል። ሌላው የሌላውን ሀሳብ ሲሰማ። ከዛ ባለፈ ደግሞ ስለማያስበው ነገር ስለሚያቅደው ነገር ስለመጪው በደንብ እንትን ሲያደርግ ሲ ሲወያይ ሀሳቡ ሲደማመጥ ደስ ይለኛል። ከዛ ደግሞ ብዙ ሰው የተሳተፈበት ነገር ጥሩና ነገር የመሆኑ እድል በጣም ከፍተኛ ነው ብዬ አስባለሁ። እና በልጆቻቸው ዙሪያ እንደዚህ ወላጆች በቃ ተጨንቃው ደስ ብሏቸው ሀሳባቸውን ሲሰጡን ስለሚያስቡት ነገር ለኛ ሲያጋሩን አንደኛ ድካማቸው ነው ለዘመናት የተሸከሙት ድካም ነውና። የተሸከሙትን ድካም እየመጋራት ያህል ስሜት ነው ያለው። በጣም ደስ እሚለው ነገር ከዛ ባለፈ ግን ልጆቻቸው ለውጥ እንዲያመጡ ልጆቻችን ጥሩ ልጆች እንዲሆኑልን ደግሞ እሚያስችለን ነገር ስለሆነ። በጣም ደስ ብሎን ያደረግነው ነገር ነው ማለት ነው።

ወደ ስራ እንዴት ትሄዳለህ? ወደ ስራ በታክሲ ነው የምሄደው። ትራንስፖርት አለ በዛ ትራንስፖርት ተጠቅሜ ነው ወደ ስራ የምሄደው። ከቤት መስሪያ ቤት ድረስ። አስራ አምስት ደቂቃ የ አስራ አምስት ደቂቃ መንገድ ነው በግሬ ከሆነ ማለት ነው በእግር ከሆነ እስከ አስራ አምስት ደቂቃ ድረስ ይፈጅብኛል። በ እንትን ከሆነ ግን በታክሲ ወይ በባጃጅ ከሆነ የምጠቀመው ግን ከሶስት እስከ እስከ አምስት ደቂቃ ድረስ ይወስድብኛል። ሩቅ አይደለም። ቅርብ ነው። ቅርብ የሆነ የመስሪያ ቤት ነው ያለኝ እድለኛ ነኝ። መሰለኝ ካደግክ በኋላ አድለኛ መሆኔ ይገባሃል። ማለት ከቤት መስሪያ ቤት በጣም የሁለት ታክሲ ተጠቅመው ሁለት ታክሲ ተጠቅመው ምናምን የሚሄዱ ሰዎች አሉ በቃ በሁለት ታክሲ የሚመላለሱ ማለት ነው። ከዛ የደሞዛቸውን የሆነ ያህል መጠን ለትራንስፖርት ነው ወጪ የሚያደርጉት ማለት ነው። እንደዛ አይነት እንትኖች አሉ እንደዛ አይነት? ምንድነው እንደዛ አይነት ሰዎች አሉና እኔ እድለኛ ነኝ። ያን ያክልም የታክሲ ወጪ የለብኝም። በአግሬ መመላለስ እችላለሁ ስሄድም በአግሬ መሄድ እችላለሁ ስመለስም በአግሬም መሄድ እችላለሁ መመለስ እችላለሁ። እና እንትን የለውም። ምንም ምንድነው የሚያለፋ ነገር አይደለም። ያን ያክልም ጊዜ የሚወስድ ነገር አይደለምና። እንደዛ ነው የማደርገው ከዛ ግን ድሮ ተማሪ እያለሁ ምንድነው ትዝ ያለኝ ተማሪ እያለሁኝ በጣም ቅርብ ነበር የተማርኩበት። ትምህርት ቤት ራሱ ማለት ነው። ቅርብ ማለት የሶስት ደቂቃ መንገድ ማለት ነው። ሶስት ደቂቃ በቃ ትንሽ ከተራመድኩኝ በኋላ ነበር የማገኘው። ትምህርት ቤቴን እና። ድሮ በጣም እበሽቅ ነበረ በቃ ረጅም እንዲሆንልኝ እመኝ ነበረ። ረጅም ጉዞ እንዲኖረኝ ለታክሲ ተብሎ ብር እንዲሰጠኝ ምናምን ከቤተሰቦች ሌላ መንገድ የለማ። በቃ ጓደኞቼ ለታክሲ ተብሎ ከሚሰጣቸው ብር እየቀነሱ ፓስቲ ሲገዙ ጣፋጭ ነገሮችን ሲገዙ ስለማይ። ለኔም እንደዛ እንዲሆንልኝ እያልኩኝ እንትን አደርግ ነበረ። በጣም እመኝ ነበረ ሩቅ እንዲሆን ሰፈሬ ቤቴ ሩቅ እንዲሆን ምናምን እመኝ ነበረ። ነበረና እሱ ትዝ ብሎኝ ነው ዞሮ ዞሮ ግን። ከቤት ስራ መስሪያ ቤት ግን በጣም የ አስራ አምስት ደቂቃ ምናምን መንገድ ነው። ብዙ ሩቅ አይደለም እና። አብዛኛው ጊዜ በእግሬ ነው የምሄደው ግን ደግሞ። በሆነ አጋጣሚ ካረፈድኩኝ እና በሆነ አጋጣሚ ጊዜ ከሌለኝ ግን። በታክሲ ልጠቀም አችላለሁ በሁለት በሶስት እስከ አምስት ባለው ደቂቃ ውስጥ ስራ ቦታዬ እደርሳለሁ ማለት ነው። ያን ያክል። ይሄ እንዳልኩት ጊዜ የሚወስጅ ነገር አይደለም። ጊዜ አይወስድብኝም በቀላሉ በትንሽ ደቂቃዎች ውስጥ እደርሳለሁ ማለት ነው። እና እንደዛ መሆኑ አሪፍ ነገር ነው። ድካም ይቀንሳል ማለት በጣም ደክሞት ግን ቶሎ ብዬ ቤቴ ገብቼ ማረፍ ስለሚያስችለኝ። ደስ ይለኛል። እንደዛ መሆኑ እንደ ድሮ እንደ ተማሪ ሳለሁኝ እናደድበት እንደነበረው አሁን ቅር አይለኝም ብዙ።

በብዙ ህዝብ መካከል መሆን ትመቻቸህ? አዎ ምንም ችግር የለብኝም እንትኑ ይረብሸኛል። ማለት ይሄ መሸማቀቅ ምናምን ነገር ሳይሆን እንዴ ባይሆን ደስ ይለኛል። አነስ ያለው ለምሳሌ ለመዝናኛ የምመርጣቸውን ቦታዎች ሳይ ብዙ ህዝብ የማይበዛበት ብዙ ጫጫታ የሌለበት ቢሆንልኝ እመርጣለሁ። እንትን ከሚሆን በጣም የህዝብ ጋጋታ ምናምን ከሚሆን አነስ ያለ ህዝብ ብዙም ጫጫታና ግርግር የሌለው ቦታ ቢሆንልኝ እመርጣለሁ። ከዛ ባለፈ ደግሞ ገበያ በየጊዜው ማልሄድበት ማልወጣበት ዋናኛው ምክንያት የሰው ብዛት በጣም ስለሚራብሸኝ ስለሚያጨናንቀኝ እና ምቾትም ስለማይሰጠኝ ነው። እኔ እንጃ ድምጽ አልወድም መሰለኝ ነው። ምንድነው? እንትኑ አይገባኝም ግን ባልሆን እመርጣለሁ ወይ ደግሞ ለረጅም ጊዜ እንደዛ አይነት ጫጫታና ብዙ ህዝብ በተሰበሰበበት ቦታ ላይ ረጅም ጊዜ መቆየት አልችልምና። ደስ አይለኝም እና እንትን አደርጋለሁ። አስወግዳለሁ ከህይወቴ እንደዚህ አይነት ጊዜያቶች ገበያ ወይ ደግሞ ብዙ ህዝብ የተሰበሰበበት ግርግር ያለበት ቦታ። እንዳልኩት ደግሞ መዝናኛ ቦታዎች ብዙ ሰው ካለው ምናምን ምንም ነው ደስ የማይለኝ እና። እንዳልኩት እንደዚህ አይነት ነገሮችን እንደዚህ አይነት ቦታዎችን ምቾት አይሰጠኝም አይመቸኝም ማለት እችላለሁ። ብዙ ምቾት አይሰጡኝም እና እንደዛ አይነት ነገሮች አሉ። ከዛ ባለፈ ግን ለምሳሌ የስራ በስራ ምክንያት የተገኘሁባቸው ቦታዎች ከሆኑ ወይ ደግሞ ለስራ ማገኛቸው ሰዎች ኖሮ ከሆነ በዛ መንገድ የተሰበሰብነው ግን ምንም ማድረግ ስለማልችል ብቻ ሳይሆን ያን ያክልም በዛ መጣንም። ስሜቴ ስለማይ ስለማይቀየር እንዲሁ አውቃለሁኝ ደስ ብሎኝ ያንን የአስራ ሃያ ጊዜ ላሳልፍ እችላለሁ።

የደንበኛ እርካታን ተሳውቃለህ አዎ ግዴታ ነው። ማለት ደንበኞቹኮ ወደእኛ መስሪያ ቤት ስመጡ የኛን አገልግሎት ፈልገው በቃ አገልግሎቶችን ፈልገው እኛ ልንሰጥ የተዘጋጀነውን አገልግሎት ለማግኘት እስከመጡ ድረስ በተቻለ መተን ስራን ስራችንን እነሱን ባማከለና እነሱ ሊወዱት በሚችል እንደገና ደግሞ በጠበቁት ልክ መሄዱን እርግጠኛ መሆን አለብን። በተቻለ መጠን እንደዛ ካልሆነ በስተቀር የልጆቻችን ለውጥም በጊዜ አናየውም። ከዛ ደግሞ በየመሃሉ ደግሞ የወላጁን ድካም ምክንያቱም እንዳልኩት ነው በጣም ለረጅም ጊዜ የተሸከሙት ሸክም ነው። ይሄ ነገር እና ለብቻቸው ለዛውም ማንም ሰሚ በሌለበት እርዳታ ሰጪ በሌለበት ብቻቸውን የተሸከሙት ሸክም ስለሆነ የነሱንም ሸክም ማገዝ ነው። አገልግሎቱም እንዲያገኙ ማሻሸል እስከሆነ ድረስ። እነሱ በገባቸው እና በሚገባቸው መንገድ ነገሮችን ማድረግ ከዛ ባለፈ ደግሞ ዋና አለማችን የልጆቹ ለውጥ የልጆቹን መሻሻል የህይወት ዘርፎቻቸውን ማሳደግ ነው። ማለት ከዚህ በፊት ያደረጉት የነበረ ነገር በሌሎች እርዳታ። ሌሎች እያገዟቸው ከሆነ አሁን ላይ ደግሞ በራሳቸው ነገሮች እንዲያደርጉ ራሳቸውን ችለው እንዲከውኑ ተግባራታቸውን እንዲያደርጉ የሚያስችሉ ስለሆነ። እርግጥ ነው ትዕግስት ይፈልጋል እርግጥ ነው። መረጋጋት ይፈልጋል ጊዜ ይፈልጋል ከዛ ደግሞ አቅም ይፈልጋል እነሱን በ ምልምድ ነው በግልጽና በጉልህ ማየት ይፈልጋል እነሱን በደንብ ማየት አለብን። ምን ላይ ናቸው? ጎበዝ ምን ብሲያደርጉ ነው ደስ የሚላቸው? ምን ብናደርግላቸው ነው? ማለት በምን አይነት መንገድ ብናስተምራቸው ነው? ለውጡን በቀላሉ ማየት የምንችለው የሚለውን ነገር በደንብ ማየት ይፈልጋል። ከዛ ውጪ ግን። የደንብኛ እርካታ በጣም በጊዜውና በራሱ የሚመጣ ነገር ነው። እኛ ስራችን ላይ ካተኮርን እና ስራችንን በትክክለኛው መንገድ በገባን ልክ ማለት ነው መስራት ከቻልን። እንትኑ በጣም በቀላሉ የሚመጣ ነገር ነው ብዬ አስባለሁ እርካታ።

የደረሱትን ባህል ትወደዋለህ? አዎ በጣም እንትናችን በጣም አሪፍ ነው። አብሮ የመስራት ባህላችን ከዛ ደግሞ እርስ በእርስ መከባበር ከዛ ደግሞ ይሄ የራሱ ከሁሉ በላይ ደስ የሚለኝ ይሄ አብሮ መስራት ሲባል የሚመጣልኝ ነገር ምንድነው? እና በጣም ደግሞ ቆንጆ የሚያደርገው የሚያምር እንዲያደርገው ስራው ደግሞ በራሱ ውጤታማ እንዲሆን። የሚያደርገው ነገር ነው ብዬ የማስበው አንደኛው ነገር ምንድነው? ቅድም ራሱ ከሆነ ጊዜ በፊት ከጓደኛዬ ጋር እያወራን ነበርና። እንዴ እንዲህ ለምን አናደርግም ምናምን አልኩት እና እኔ እኮ እፈራለሁ አልኩት። ስለፈራው ነው እንጂ እስከሆን ድረስ እኮ ጀምረነው በሆነ ነበር ስለው። የግሩፕ ምንድነው የ የህብረት ስራ ላይ እኮ ፍርሃት የለም አለኝ። ማለት ሰው አብሮ የሚሰራ ከሆነ ፍርሃት የለም የቡድን ስራ ላይ ፍርሃት የለም አለ እንዴት እለዋለሁ። አንቺ እንዲህ በሚሰማኝ ሰዓት እኔ ግን እንትን እየተሰማኝ ነው ማደግ እንደምንችል እያሰብኩኝ ነው ስለዚህ። የኔ ጥንካሬ አብረን እንድሰራ ያደርገናል የሆነ ያህል መንገድ ይወስደናል የሆነ ሰዓት ላይ ደግሞ እኔ ብደክም እንዲህ ነው ይሄ ነገር ግን ተስፋ የለውም ምናምን በምልበት ሰዓት ደግሞ አንቺ ትበረቺና አይ እንዲህ እኮ ብናደርግ ብለሽ የራስሽ እኔን ይዘሽ ትሄዳለሽ ማለት ነው። እና የቡድን ስራ ላይ ድካም የቡድን ስራ ላይ ፍርሃት የሚባል ነገር የለም ምክንያቱም እኩል ልትደክም አትችልም እኩል ሊሰማህ አይችልም እኩል ተስፋ መቁረጥ። እና ሌሎች አሉታዊ የሆኑ ስሜቶችን እኩል ማስተናገድ አትችልም። እና እንደዛ ስለሆነ አብረው መስራት የሚጠቅመው ለዛ ነው ምናምን ብሎኛል። እና ይሄ ነው በጣም በትልቁ ላነሳው ላነሳው የደረኩት ነገር። አንደኛ ሁሉም የራሱ ስራ አለው ለአንድ አላማ ቢሆንም የምንሰራው ግን ሁላችንም የራሳችን ስራ አለን የራሳችን ስራውን የምንሰራው የራሳችን ስራ ሰርተን። የሁላችንም ስራ ተደምረው ነው አንድ ውጤት ያለው ድርጅቱን መስጠራው ስራ የምንሰራው ማለት ነው እና። እንትን የለም በቃ እንደ ባህል ነው አብሮ መስራት። አብሮ መዝናናት ከስራ ውጪ ያሉትን ሰአቶች አብሮ ማሳለፍ ምናምን እንደ ድርጅቱ ባህል። ይዘናቸው እንኳን ሰው አሁን ለምጄ በደንብ ተዋጃቸው ይቅርና መጀመሪያ አዲስ ሆኜ ስገባ ራሱ በጣም እያደነቁኝ ነበረ። አብሮ የመስራት እንትናቸው ባህላቸው መዋደዳቸው መከባበራቸው ደግሞ አንዱ የሌላው ስራ ላለመንካት የሚጥረው ጥረት። ቢቻል እርስ በእርስ መተጋገዝ ያልገባን ነገሮች ካሉ አብሮ መስራት ካልተቻለ ግን አንደኛው ሰው የራሱን ስራ ብቻ እንዲሰራ መተውና የራስ ስራ ላይ ትኩረት አድርጎ መስራትን መለማመድ በጣም ጥሩ። ወይ ደግሞ ከድርጅቱ ካስተዋልኳቸው ጥሩ የሚባሉ መልካም የሚባሉ ባህል አንዱ ነው ማለት ነው

በፋም ማብሰል ታውቃለህ አዎ እንዴ ለረጅም ጊዜ እኮ ተጠቅመንበታል። እንዶም አሁን እኮ ነው ከቅርብ ጊዜ ወዲህ እኮ ነው ምድጃዎች እንደዚህ በኤሌክትሪክ የሚሰሩ። ምድጃዎች መጥተው ገበያውን የተቋጠሩት እንጂ ከሆነ አመታት በፊት እኮ በ ከሰል ነው የሚባለው በአማርኛ እና በከሰል ነበር የምንሰራው። ለረጅም ጊዜ ማለት ነው። እኔ እንደውም ድሮም አላርጅ ነበረብኝ። ይሄ ከከሰል የሚወጣው ጭስ ትንሽም ቢሆን ከሻተተኝ አፍንጫዬና ጉሮሮዬ ይታፈን ነበረ። መተንፈስ ያቅተኝ ነበረ። ምናምን ነገር እና እሱን በጣም ሲያስቸግረኝ እናቴ ምድጃ ገዝታ መጣች ማለት ነው። ከዛ ጊዜ ጀምሮ በምድጃ ነው የምንጠቀመው። እንጂ ለረጅም እስካሁን ድረስ የምንጠቀምባቸው ጊዜ አሉ ለምሳሌ መብራት ሊጠፋ ይችላል። ወይ ደግሞ ቡና አሁን ቡና በእንትን አይሆንም። በኤሌክትሪክ ምድጃዎች ምናምን አይሆንም። ማለት ምንም እንትን የለውም። እጣን ማድረግ ትፈልጋለህ? ከዛ ደግሞ ቀስ ብሎ እንዲበስል ነው የምትፈልገው ቡናው እና እንትን የለውም። ጣምም የለውም እኔ እንጃ ምናልባት አካብጄ ሊሆን ይችላል። ግን በከሰል ነው የምንጠቀመው እንደዛ ሲሆን በከሰል ነው የምንጠቀመው። ለቡና እንዳልኩት መብራት ሲጠፋ ደግሞ የምንጠቀማቸው ነገሮች ማብሰል የምንፈልጋቸው ነገሮች በሙሉ በከሰል ነው የምናበስለው ማለት ነው።

ዶሮ አለህ? ዶሮ የለኝም እንዴት ሊኖረኝ ይችላል? ዶሮ እኮ እንትን አይደለም የሆነ የምታረባው ወይ ደግሞ ቤትህ ውስጥ የሚኖር ምናምን አይነት ነገር ሳይሆን ለአመት ባል ሲሆን ወይ ደግሞ ልዩ ዝግጅቶች ሲኖሩ የምንገዛው ወይ ደግሞ መብላት በመደበኛም ቀንም ቢሆን ግን መብላት ስንፈልግ የምንገዛው የእንስሳ አይነት ነው እንጂ ሁሌ የሚኖረን ቤታችን የሚቀመጥ ምናምን አይደለም። ድሮ እናረባ ነበረ ህፃናት ሆነን። እኔ ሳልሆን ወንድሜ ያረባ ነበረ። የራሱ የሆኑ ዶሮዎች ነበሩት። የሚገርመው ነገር የራሳቸው የሆነ ስም ነበራቸው በቀለማቸው ነው ስማቸውን የሚያወጣውና ቤታቸውን ያጸዳል። ይመግባቸዋል ያጠጣቸዋል። ቤታቸውን ይሰራላቸዋል ከዛ አስወጥቶ እንደገና ፀሀይ እንዲሞቁ ንፋስ እንዲያገኛቸው ያደርጋል መልሶ ያስገባቸዋል ምናምን በደንብ ነበር የሚንከባከባቸው ማለት ነው። እና በደንብ ትዝ ይለኛል እንደዛ እሱ ሲንከባከባቸው ምናምን ትዝ ይለኛል። እና በሆነ አጋጣሚ የሆነ በሽታ ይመስለኛል ተከስቶ ነው ወይ አንዷ ብቻ ታማ። በደንብ ይተላለፋል እንደሚታወቀው የዶሮ በሽታ። በደንብ እርስ በእርስ የሚተላለፍባቸው እና ተላልፎባቸው ሁሉም በአንድ ላይ ይመስለኛል በአንድ ላይ ነው የሞቱት ሁሉምና እ ከዛ በኋላ ግን ምንም እኔንጃ ሙከራም አድርጎ የሚያውቅ አይመስለኝም። ብቻ ግን የሆነ ያህል ጊዜ እኛ ጋር ነበሩ። በጣም የሚያምር በደንብ ትዝ የሚለኝ። የራሳቸው የሆነ ቤት ሰርቶላቸው ነበር በሸምብቆ የራሳቸው ቤት ሰርቶላቸው ነበረ። እንዳልኩት በጣም ይወዳቸው ነበር በደንብ ይንከባከባቸው ነበር ያበላቸዋል ያጠጣቸዋል ቤታቸውን ያጸዳል። እንትኑ በጣም ነበር የሚገርመኝ። ይሰጣቸው የነበረ እንክብካቤ በጣም ነበር የሚያደንቀኝ እና። የሱ ሀሳብ የነበረው በጣም ብዙ አድርጎ አርብቷቸው ምናምን ከዛ በኋላ ሲያድጉ ሊሸጣቸው አንድ በአንድ ነበር ሀሳቡ ግን። ምክንያቱም ይተካሉ በሌላ እንትን ደግሞ ይተካሉ ዶሮ። ያው እንቁላል ሲጥሉ ምናምን ያስታቅፋቸዋል። ስለዚህ ቀስ ቀስ በቀስ እየተራቡ እየተራቡ ብዙ ይሆናሉ እና ትላልቆቹን እያወጣ ይሸጣል። እና እንደ ገቢም ምንጭ አድርጎ አስቧቸው ነበር ይመስለኛል ከዛ በኋላ ግን። እንዳልኩት ብዙ ሳይቆይ ሁሉም ሞቱ እንጂ እንደዚህ አይነት ነገር ነበረ ድሮ ህፃናት ሆነን። አሁን ላይ ግን አንድም ዶሮ እኛ ጋር የለም።

በመስመር ላይ ትማራለህ? አዎ አዎ በዚ ሰዓት እኮ በጣም መማርን አዳዲስ ነገሮች ለራስ ክእለቱም ቢሆን ለራስ ለማስተማር በጣም ቀላል ከሚያደርጓቸው ነገሮች አንዱ በመስማር ላይ መማር መቻላችን ነው። አይደለ እና ብዙ በመስማር ላይ ተምሬ ያጠራቀምኳቸው እስካሁን ደግሞ እየተማርኳቸው ያሉ ከዚህ በኋላ ደግሞ ልማራቸው እንደ አቅድ የያዝኳቸው ብዙ ትምህርቶች ብዙ የትምህርት ምንድነው? ክፍሎች ወይም የትምህርት አይነቶች አሉኝ። እና በጣም አሪፍ ነው። በቃ በዚህ ዘመን ያለን ሰዎች በጣም እድለኞች ነን። እንዳልኩት በቃ አዲስ ነገር ለመማር አዲስ ነገር ለማወቅ ስለሆነ ነገር ለመረዳት ያንያክል ረጅም አመታትን መፍጃት ረጅም ጊዜ መውሰድ። ሳይጠበቅብን በቀላሉ ቤታችን ውስጥ ኢንተርኔት እና ስልካችንን ብቻ ተጠቅመን በቀላሉ ምንፈልጋቸውን የትምህርት አይነቶች መማር ምንችልበት አጋጣሚ ስላለን። በጣም እድለኛ ከሚያስብሉን በዚህ ዘመን ያሉን ሰዎች እንዳልኩት በጣም እድለኛ ነን። እንድንል ከሚያደርጉን ነገሮች መሃል ነው ብዬ መናገር እችላለሁ።

ማዕድን ትጠቀማለህ ማዕድን ትጠቀማለህ ማለት እኔ እንጃ እኔ መጠቀሜን እርግጠኛ አይደለሁም። ማዕድን ያለው ውሃ ምናምን ሲባል ሰምቼ አውቃለሁ። ከዛ ማዕድን ያለበት ውሃ ጠጡ ምናምን ሲባል እሰማለሁ እና እሱን ደግሞ እጠጣለሁ እጠቀማለሁ። አፍ ላይ የሆነ የሚጎመዝዝ ነገር አለው ከዛ ባለፈ ግን ጥሩ ነው። ከዛ ውጪ ግን ማድናት ከተለያየ በተለያየ መንገድ የምናገኛቸው ነገሮች ለሰውታችን ጠቀሜታ ያላቸው ንጥረ ነገሮች እንደሆኑ ይታወቃል። ይሄም ማለት ከምግብ ከምንበላቸው ነገሮች ከምንጠጣቸው ነገሮች በብዛት ግን ከምንመገበ ከምንመገባቸው ነገሮች የተለያዩ በተለያየ መጠን የተለያዩ ማዕድናትን ማግኘት እንችላለን ማለት ነው። እና ሰውነታችን በየጊዜው የተመጣጠነ ምግብ የተመጣጠነ የማዕድንና የቪታሚንስ የፕሮቲን ምጥጥን ያስፈልገዋል። ራሱን ችሎ ሲስተሞቹን ወይም ስርዓቶቹን በትክክል ለማካሄድ እነዚህን ምግቦች በተመጣጠነ በተመጣጠነ መንገድ ማግኘት አለበት። ሰውነታችን እና ይሄንን ከሚያስፈልጉት ነገሮች መሃል አንዱ ነው። ማዕድን ስለዚህ እንዳልኩት ከምንመገበው ምግብ ከምንጠጣው ውሃ በተለያየ መንገድ ወደ አፋችን ከምንከታቸውና ወደ ሰውነታችን ከምናስገባቸው ነገሮች ይሄን እነዚህን ማድናት ማግኘት እንችላለን ማለት ነው።

ዋና ሀላፊነቶችህ ምንድን ናቸው? በተለያየ መንጋድ የተለያዩ የስራ ሀላፊነቶች ናቸው ያሉኝ። ግን ደሞ በቃ ሀላፊነት ሲባል በዋናኝነት የሚመጣልኝ ራሴ ነኝ። ራሴ እየኖርኩት ስላላለሁት ህይወት ሙሉ በሙሉ ሀላፊነቴን በራሴ ነው እምወስደው በራሴ ማለት ነው። እና እኔ ራሴ ነኝ ወስዶ ያገኘዋለሁት የገቢ መጠን የሰራሁት ያለሁት። ስራ ያሳለፍኳቸው ያለሁት እያንዳንዱ ጊዜያት ሰዓታት ሁሉ በእኔ ሀላፊነት ቁጥጥር ውስጥ ናቸው ብዬ ነው የማስበው። እና ለራሴ ሙሉ በሙሉ ሀላፊነቱን እወስዳለሁ ደስ አይልም። ማለት እንደዚህ እያወራሁ ራሱ ትዝ እያለኝ ነው ራሴ የራሴ ሀላፊነት ነኝ ስል በጣም የሆነ የሆነ አይነት ስሜት የተሰማኝ ነው። እና በቃ ማንም ስለኔ ህይወት ማንም ሀላፊነት ሊወስድ አይችልም። በየጊዜው ስለማደርጋቸው ነገሮች ማንም ሀላፊነት መውሰድ አይችልም። እና በራሴ ህይወት መወሰንም ምችል በራሴ ህይወት። ማደግ ምፈልገውን ነገር ማደግ በበቂ ሁኔታ ማደግ ምችል። ሰው ማደግ ከዛ ባለፈ ደግሞ ለራሴ ሰው ሁሉም ሰው ሊኖረው የሚፈልገው የህይወት ምንድነው? አይነት አለ አይደለ? ወይ ደሞ መኖር የሚፈልግበት የራሱ የሆነ መንገዶች አሉ አንድ ሰው እና። ያንን መንገድ የመምረጥ ያንን መንገድ የማሳካት ያንን ህይወት ደግሞ የራሴ ለራሴ የመስጠት ግዴታ ወይም ሀላፊነት አለብኝ ብዬ አስባለሁ። ራሴን ለራሴ ማለት ነው። እና የሁ ሁሉም ሰው ዋና ሀላፊነቱ ራሱ ነው የገዛ ህይወቱ ነው ብዬ ማውራት እችላለሁ። ከዛ ባለፈ ግን በስራ አጋጣሚ ከቤተሰብ ጋር ባለን ግንኙነት የሚሰጡን ደግሞ ተጨማሪ ሀላፊነቶች አሉ። እነዛን ሀላፊነቶችም ግን የእንትናችን ጭማሪ ናቸው ከራሳችን ጋ ወይ ደሞ በራሳችን ከምንወስዳቸው ሀላፊነቶች ጋ ተጨማሪ ሀላፊነቶች ናቸው። እንጂ በራሳቸው የቆሙ ከእኛ የተነጠሉ ሀላፊነቶች አይደሉምና። በተቻለ መጠን ስለራሳችን ስለውሳኔዎቻችን ስለህይወት ምርጫዎቻችን ማድረግ ስለምንፈልጋቸውና ስለማንፈልጋቸውም ነገሮች ጭምር ሀላፊነት መውሰድ አለብን። ብዬ አስባለሁ።

የጨረቃ ብርሃን ትወዳለህ? የጨረቃ ብርሃን ተፈጥሮ እኮ ሱስ ሚያሲዝ ነገር ነው አይደል? ተፈጥሮን መመልከት ሰማይን መመልከት። ጨረቃን ወንዞችን አዋፋትን ነፋስን ዛፎችን ሁሉንም የተፈጥሮ በተፈጥሮ የተሰጡንን እያንዳንዱን ነገሮች መመልከት ወደ ራስ መመልከት ነው ወደ ውስጥ ማየት ነው። ከዛ ደግሞ በጣም ሰላም አላቸው። በቃ እነሱ ሁል ጊዜ እላለሁኝ ሁሌም እንደተፈጠሩት ናቸው ያሉት እኛ ካልደባለቅናቸው በስተቀር። እንደተፈጠሩት ነው ያሉት እና። ውበታቸው እንዳለ ነው ሰላማቸው እንዳለ ነው መረጋጋታቸው እንዳለ ነው። እና እነሱን ማየት የመጀመሪያውን ያልተበረዘውን የሰው ልጅን ሰላም ሲፈጠር የነበረውን ሰላም እንደ ማየት ነው ብዬ አስባለሁኝ። እና በጣም ነው ሚያምረው። እመኛለሁ በጣም እንደዚህ አይነት ቤት እንዲኖረኝ እንደዚህ አይነት ምንድነው? የሚባለው አውቃለሁ እኮ ምንም አይነት ምክንያት እንደማያስፈልገው አሁንም ድረስ ልመልከት ብል የሚከለክለኝ ነገር እንደሌለ አውቃለሁኝ። እንደውም በጣም መቼ ነው እኛ ቤት አሁን ያለሁበት ቤት በጣም ምቹ ነው። የሆነ ሰዓት ላይ ወጥቶ ከላይ የሆነ ከፍ ያለ ቦታ ላይ ተቀምጦ ጨረቃን መመልከት ከዋክብትን መመልከት ይቻላል ብዬ አስባለሁኝ። እና እንዴት እንደሚያምር እንዴት ሰላምን እንደሚሰጥ እንዴት ከራስ ጋር እንደሚያስታርቅ። አሁን እንትን ሆኖ አይደለም እኮ ችግሮቻችን ሁሉ ከጨረቃጋ ከብርሃኗጋ ተያዥነት ኖሯቸው ሳይሆን ከዛ በላይ የሆነ ሰላም አለ አይደል? ከዛ በላይ የሆነ ሰላም አለ እና ልክ ያንን ሰላም ማየት ነው እንዳልኩት ከተፈጥሮ ጋር መገናኘት ከሰላም ጋር መገናኘት ነው። ብዬ ነው የማስበው እና። ምክንያት አያስፈልገውም እንደውም ከዛሬ ጀምሮ ማለት ነው። ለአንድ ለስላሳ ደቂቃ የሚሆን በየቀኑ በየቀኑ ለራሴ ይህንን ለመስጠት ቃል ገብቻለሁ። ከዚህ በኋላ በየቀኑ ቤት በመሆንበት ሰዓት። ከቤት ውጪ የማደርባቸው ሰዓታት ጊዚያቶች ሊኖሩ ስለሚችሉ አሁን ግን ቤቴ በማድረግባቸው በእያንዳንዱ ቀናት ለሰላሳ ደቂቃ ያህል የምወደውን ነገር ይሄን የምወደው ነገር ለራሴ ለመስጠት ቃል ገብቻለሁና። በጣም ነው ሰላም ሚሰጠው በጣም ነው የሚያረጋጋው እንዳልኩት ችግሮቻችን የማያስጨንቁ ነገሮች። ሁላ ከተፈጥሮና ከፀሀይ ከብርሃን ዋጋ ተያያዥነት ኖሯቸው ሳይሆን ነገር ግን በቃ አይምሮአችን ስጀምር ችግር የሚባለው አይምሮአችን መፍታት ያቃተው ሳይሆን መንገድ የጠፋበት ነገር አይደለ። አንድ ችግር እኮ ችግር የሚሆነው እስካልደረስንበት ድረስ ነው መፍትሄውን እስካላገኘው ድረስ ነው አይደለ። መፍትሄውን ወይም መውጫ መንገዱን ያገኘንበት ቀን ወይም ባገኘንበት በዛች ቅዝበት ያ ችግር ችግር መሆን ያቆማል። እና ያን መፍትሄ ለማግኘት ደግሞ አእምሮአችን ነፃ መሆን አለበት። ሀሳቡ ያለው አእምሮአችን ውስጥ ሆኖ። ግን ደግሞ የሀሳቡ ወይ የሚያስጨንቀን ነገር። መፍትሄውም ያለው አይምሮአችን ነው ወይ ደግሞ ያንን የመፍትሄ ሀሳብ የሚያፈልቀው ደግሞ ራሱ አይምሮአችን ነው። እና ለዛ አይምሮ ለዛ ተመሳሳይ ነገር ለሚሰራው አእምሮ ክፍተት መስጠት ያስፈልጋል። ክፍተት ሚሰጠው ደግሞ እንዴት ነው? በቃ ወደ ራስ በመመልከት አንዳንድ ሰዎች ይሄ የትንፋሽ እንቅስቃሴ ይሰራሉ አንዳንድ ሰዎች ደግሞ ጸጥታ ማንም የሌለበት ቦታ ሄደው ወክ ወይም ደግሞ የእግር ጉዞ ሊያደርጉ ይችላሉ። እኔ ደግሞ እንደ ሰው የሚሰራልኝ ምንድነው? በቃ በጸጥታ መቀመጥ ብቻውን በጸጥታ መቀመጥ የሆነ ቦታ ላይ መቀመጥ። በይበልጥ ደግሞ ፀሀይን በማታ ደግሞ ጨረቃንና ከዋክብትን መመልከት ሰማይን መመልከት ቀን ላይ እንደዛ ሰማያዊና ነጭ ሆኖ የምታየውን ሰማይ ማታ ሲሆን በከዋክብትና በጨረቃ አሸብርቆ ጥቁር ቀለም ይዞ እናየዋለንና እና በጣም ነው የሚያምረው። እሱን መመልከት እንዳልኩት ደግሞ ሰላም ሚሰጠኝ ነገር ስለሆነ በጣም ነው ምወደው በጣም

በእጅ የሚሰራ ስራ ታደርጋለህ ወይ? በእጅ የሚሰራ ስራ በእጅ የሚሰራ ስራ ለማሰብ እየሞከርኩኝ ነው። ድሮ ምክንያቱም ድሮ እንሰራ ስለነበረ እሱን ምናልባት አሁን ላይ እየሰራሁት ይሁን። ብዬ ለማሰብ እየሞከርኩኝ ነው ወይ ምናልባት በሌላ መንገድ እያደረኩት ከሆነ። ለራሴን ለማየት እየሞከርኩ ነው። ለማረጋገጥ እና ምንድነው ድሮ አድግ የነበረውን እናደርግየነበረው እኔና እኩዮቼ ማለት ነው። ሰፈር ውስጥ አለ አይደለም አንዳንድ ጊዜ በሰፈር እንትን የሚሆኑ ጨዋታዎች አሉ። እንደ እንደ ፋሽን የሚሆኑ በቃ በየወቅቱ የሚመጡ አንዳንድ ጨዋታዎች አሉ። እና የሆነ ወቅት ላይ እቃቃ መጫወት እንደ ፋሽን ሊሆን ይችላል። ማለት ሁሉም ልጅ ያንን ጨዋታ ነው የሚጫወተው የሆነ ሰዓት ላይ ደግሞ ገመድ ዝላይ የሆነ ሰዓት ላይ ፕሪም መጫወት ነው። ምን የሆነ ሰዓት ላይ ሩጫ የሆነ ሰዓት ላይ ደግሞ ምን ይመጣል ይሄ በቆርኪ መጫወት። ቆርኪን እንደ ብር ወይም እንደ የሆነ ዋጋ ያለው ነገር መብላት ቆጥሮ መስጠት ምናምን ይሄን ያህል ሰበሰብኩኝ ምናምን ብሎ ማለት። ከዛ ደግሞ ብይም ነበረ ድሮ። እኛ ሰፈር ከልጅም ልጆች በቃ ወንድም ሴትም አንድ ላይ ነው የሚጫወቱት። አለ አይደለ አሉ እኮ የሴት ተብሎ የምንጫወት ጨዋታዎች አሉ። ግን ከነዛ ጨዋታዎች ውጪ አብረን እንደምን የምንጫወታቸው ሌሎች ጨዋታዎች አሉ። አሁን ለምሳሌ ብይ የወንድ ነው አይደለም የሚባለው ግን አብረን እንጫወት ነበር እስከሆነ እድሜያችን ድረስ ከወንዶች ጋር አብረን እንጫወት ነበረን ነው። ከዛ የሆነ ወቅት ላይ ደግሞ ምን ይመጣል። በኩሩሽ እንትን መስራት ዳንቴል ዳንቴል መስራት የሚችሉ ልጆች አሉ ከየት እንደሚችሉት አላውቅም። ምናልባት የቅርባቸው እህት ወይ ወንድም ወይ እናት የሚችሉ ሊኖራቸው ይችላሉ አላውቅም። ግን የሚችሉ አሉ ልጆች እና ቀድመዋችን ቀድመውን ይለማመዱና ያንን ዳንቴል መስራት ከዛ በኋላ እኛን ያለማምዱናል ማለት ነው። ኩርሽ እንገዛለን ክሩን እንገዛለን ከዛ መስራት እንጀምራለን ማለት ነው መለማመድ ነው መስራት ነው። ሙሉ ቀን ያንን ክርና ያንን ኩሩሽ ይዘን ነው የምንውለው ማለት ነው። እና የሆነ ያህል ጊዜ ለምጄ ነበር የተወሰነ አሁንም ድረስ አይጠፋኝም። እውነት ለመናገር የሆነ የምችላቸው አይነት ምንድነው የሚባለው ዲዛይኖች አሉ አሁንም ድረስ የምችላቸው። ያኔ የተለማመድኳቸው ማለት ነው። የምችላቸው አንዳንድ እንትኖች አሉኝ። አንዳንድ ዲዛይኖች አሁንም ድረስ አሉ። ከዛ ባለፈ ግን አልቀጠልኩበትም ከዛ በኋላ አልቀጠልንም ማናችንም አልቀጠልንበትም። እና ጠፍቶብናል። ግን ከዛ በኋላ በተለይ በተለያየ መንገድ የተለያዩ በኩርሽ የሚሰሩ እስካሁን ድረስ በክር የሚሰሩ ሹራቦች። ምንድነው የሚባለው የእጅ ውስጥ ካልሲ። የእግር ጓንቶች ምናምን ብርድ ሲሆን የምናደርጋቸው አይነት ጓንቶች። ኮፍያዎች ምናምን ይሰራሉ የህፃናትም የትላልቆችም ይሰራሉ። አሁን ደግሞ በጣም በተለያዩ ዲዛይኖች የሚሰሩሹራቦች ከላይ የሚለበሱ ሽራቦች ምናምን እየተሰሩ ነው። በጣም በብዛት እና በጣም እንትን ሂደህ ይፈልጋል ተዕግስት ይፈልጋል ችሎታም ነው። አይደለ ችሎታ ነው በቃ በኩርሽ እንዴት ነው ሰው ለዛን ያህል ጊዜ ያንን መስራት የሚችለው የሚለው በጣም ችሎታ የሚፈልግ ነገር ነውና። እኔም ሆንኩ ጓደኞቼ አልቀጠልንበትም እንጂ እንደዚህ አይነት ስራዎችን እንሰራ ነበረ። በእጅ የሚሰሩ በክርና በዳን በኩርሽ የሚሰሩ ዳንቴሎችን እንሰራ ነበረ። ለሻወር እንደመታሻ አይነት አነስ አነስ ያሉ ዳንቴሎች። ከዛ በኋላ ደግሞ ለቡና ሲኒ መሸፈኛ ለረከቦት መሸፈኛ የሚሆኑ እንደዚሁ አነስ አንስ ያሉት እንሰራ ነበረ። በተለያየ ቀለም በተለያየ ዲዛይን እየሰራም ለራሳችን እንትን ነበርና ለቤት ውስጥ ፍጆታ እናውላቸው ነበረና ለእናቶቻችን እንሰጥ ነበር ምናምን ብቻ። ከልጅነቴ የማስታውሰው ይሄንን ሳደርግ ነው። ከዛ በኋላ ግን እንዳልኩት እኔም ሆንኩ ሌሎች ጓደኞቼ ስላልቀጠልንበት አሁን ላይ እየሰራንበት አይደለም። እንጂ ድሮ ህፃናቶች ሆነም እንደዚህ አይነት ነገሮችን እንሰራ ነበረ።

ደሞዝ በየትኛው ቀን ታገኛለህ? የወር መጨረሻ ያ የወር መጨረሻ ነው ደሞዝ ሚገባልን። እሁ እኔ ጃ ለዚኛው እንትን ነው መሰለኝ አይደለ ወይ ለአቆጣጠር እንዲመች ይሁን? ወይ ደግሞ እንደ አለም አቀፍ ስምምነት ይሁን አላውቅም። ብቻ ግን የወር መጫሻ ላይ ነው ደሞዝ ሚገባልን። ደሞዝተኛ በዛ መንገድ ነው የሚሰራለት መሰለኝ። ሌላው ቀርቶ ማለት ነው ስራ የገባንበት ወይም ስራ የጀመርንበት ጊዜው የወሩ አጋማሽ ላይ ከሆነ። የወር መጨረሻ ላይ የግማሹን የወሩን ግማሽ የሰራህበትን ይሰጠህና በቀጣይ ደግሞ ወሩን ሙሉ ተቆጥሮ ይሰጥሃል ማለት ነውና። እንዳልኩት አለም አቀፍ ስምምነት ይሁን። የከፋዎች ስምምነት ይሁን አሊያ ደግሞ ለመክፈል ስለሚመች ወይ ለመቁጠር ስለሚመችም ሊሆን ይችላል። በቃ አዲስ ወር በገባ ቁጥር የመጀመሪያው ቀናቶች ላይ አልያል ደግሞ ያለፈው ወር መጨረሻ ማለት አካባቢ። ደሞዝ ይሰጣል አብዛኛው ጊዜ። እና እኛም ጋር እንደዛ ነው የሚሰራው የወሩ መጨረሻ ላይ ደግሞ ደሞዝ የሚገባልን ብዙ ጊዜ። ያው ደሞዝ እንዴት ነው? ምታስተዳደረው ወሩን ሙሉ ምናምን ሚለው ያንተ ድርሻ ይሆናል። ከዛ ግን አንድ ሰው ደሞዝተኛ በሚሆንበት ጊዜ እንዳልኩት በዛች ብር። ከሁል ጊዜ ምለው ነገር ነው ገንዘብ ማለት ወይ በየወሩ የምታገኘው ገንዘብ ማለት። በየወሩ ያጠፋኸው ለስራ ያጠፋኸው ጊዜ ምትክ ማለት ነው ወይ ደግሞ ለዛ መጠነኛ ይሁን አይሁን ብቻ በተስማማህበት ልክ ነው። ሚሰጠህ እና እኩሌታ ነው በቃ የጊዜ እኩሌታ ነው ለስራ የሰጠኸው ጊዜ አለ ከዛ ደግሞ ለዛ እኩል ነው ተብሎ ሚታሰብ ደግሞ ያህል ገንዘብ ይሰጥሃል ማለት ነው። እና ማባከኑ ጭራሽ ጭራሽ አስፈላጊ አይደለም። በቃ የምታገኘው ገንዘብ በተቻለ በተቻለ በተቻለ መጠን በተጠናና በሚታይ መንገድ ይሄ ማለት ራስን ማጨናነቅ ወይ ደግሞ ያልተገባ ትኩረት ማያስፈልግ ትኩረት ለብርና ለገንዘብ መስጠት ማለት ሳይሆን ቀጥተኛ በሆነ መንገድ። እያገኘህ ያለው ገንዘብ ወይም እያገኘህ ያለኸው ብር የምትሰጠው ጊዜ ምላሽ ነው። በቃ ያ እኩሌታው ነውና በተቻለ መጠን ገንዘባችንን ጊዜያችን በሰጠነው ልክ ሲመጣልን። በስነ ስርዓት መጠቀም አለብን ለሚያስፈልገን ነገር ለምንፈልገው ነገር ማዋላችንን እርግጠኛዎች መሆን አለብን ብዬ አስባለሁና። በጣም በሚያሳዝን ሁኔታ በጣም በቅርቡ ነው ይሄ ነገር እየገባኝ እየመጣ ያለው ትንሽ ትንሽ ስሜት እየሰጠኝ የመጣ ያለው እና በተቻለ መጠን የምንቀበለው ደሞዝ ወይም የምናገኘው ብር። ለሚያስፈልገን ነገር በቃ ወሩን ሙሉ ለማያስፈልገን ለምንገላገልበት ነገር ማዋላችንን እርግጠኞች መሆን አለብን። ከዛ ውጪ ግን። በቃ በድንገትና በዘፈቀደ ገንዘባችንን እያጠፋን ከሆነ። ለነገ የምንለው ነገር ባይኖረን ወይ ደግሞ ምናስቀምጠው ምናልመው እዚህ ጋር መድረስ አለብኝ ብለን ምናስበው ነገር ሳይኖረን። እንዲሁ ባገኘነው መጠን ምናጠፋ ከሆነ ገንዘባችንን ግን። ልክ አይደለም ልክ አይመጣም ብዙ ነገሮች። መስመር ላይዙልን ይችላሉ እንደፈለግነው በፈለግነው ልክ በፈለግነው መጠን እንትናችንም ፍላጎታችንን መስመር ማስያዝ ስሜቶቻችንን አይደለ ገንዘብ ስትይዝ ሚሰማ የመጀመሪያው ነገር ምንድነው? የሆነ ነገር መግዛት ነው። በቃ ሁሌም ወይ ደግሞ ወሩን ሙሉ አይምሮ ላይ የነበረውን ነገር እሱን መግዛት ነው መጀመሪያ የሚመጣልን ነገር። ግን ብናስብስ ቆም ብለን ብናስብ ያስፈልገኛል አያስፈልገኝም? አሁን ላይ እጠቀምበታለሁ ወይስ አልጠቀምበትም? የሚለውን ነገር ለማሰብ ብንሞክር ግን ቢያንስ ጊዜ ይሰጠናል ቢያንስ ፋታ ይሰጠናል ቢያንስ ቅድሚያ ለምንሰጣቸው ነገሮች ቅድሚያ መስጠትን በህይወታችን እንለማመዳለን ማለት ነው። ይሄ ውሳኔ ደግሞ በጣም የምወዳት ጓደኛዬ ይሄን ስላለች ማለት ነው። እና ቅድሚያ ምንሰጠው ለምንድነው? በህይወታችን ቅድሚያ ለምንሰጣቸው ነገሮች ቅድሚያ መስጠትን አእምሮአችን እንዲለምድ ያደርግልናል ማለት ነውና። በጣም አሪፍ ነገር ነው።

ወተት ትጠጣለህ? ወተት እጠጣለው። በጣም ረጅም ጊዜ ሆኖኛል ወተት ከጠጣሁኝ አሁን ላይ ግን ወተት አልወድም ብዬ በድፍረት መናገር ከሚችሉ ሰዎች መሃል ሆኛለሁ። አልወድም ወተት አልወድም አውቃለሁ ይሄን ይሄን ይሄን ያህል የጤና ጥቅሞች እንዳሉት በሳይንስም እንደምናውቀው እንደተማር ነው ከዛ ባለፈ ደግሞ ሰዎች እናቴ የምትለኝ አለች። አረ እኔ አልጠጣም ምናምን ስል። በትግረኛ ነው የሚመቸው አበባሉ ግን ራሱ በትግረኛ ነው መቼም ዞሮ ዞሮ ግን እንትንሽ እኮ ደሃ ስለሆነ ነው ምናምን ትለኛለች። ውስጥሽ ደሃ ስለሆነ እንዴት ወተት ትወጃለሽ? ምናምን ወተት የማይወድ ሰው እኮ ደሃ ነው ምናምን ትለኛለሽ። እና እንደዛ ነኝ ለማለት ሳይሆን ግን በተለያየ ምክንያት የመጀመሪያው ምክንያቴ ስለወጣልኝ ነው። በቃ የሆነ ጊዜ ላይ ለስድስት ወር በተከታታይ በየቀኑ ጠጥቼዋለሁ በቃ እንደ ግዴታ ማለት ነው። የሆነ መድሃኒት እወስድ ነበረ። ለረጅም ጊዜ እና ከዛ መድሃኒት ጋር የግድ ወተትና እንቁላል መውሰድ አለብሽ ብለውኝ። ሁል ጊዜ ጠዋት ጠዋት ወተትና እንቁላል ነበር። ቁርስ የምበላው ሁል ጊዜ ጠዋት ጠዋት ለስድስት ወራት ያህል ካለማቋረጥ ወተትና እንቁላል ወስጃለሁ። እና እንዴት ላይ ሰለቸኝ እንችላለን በቃ አሁን ራሱ እያወራሁ እንትኑ ይመጣብኛል። ይሄ ሽታው ይመጣብኛል እና። ሽታው ከመጀመሪያው ነው እጠላው ነበረ ማለት እንደዚህ ደስ ብሎኝ ወድጄው ምናምን አይደለም የምጠጣው ከመጀመሪያውን። በጣም እያስቸገርኩ እናቴን በጣም እያስቸገርኩ በተለያየ መንገድ ልታጠጣኝ ትሞክራለች። ከእንቁላል ጋር ትደባለቀዋለች ካልበሰለ እንቁላልቃው ከ ምንድነው ከበሶ ጋው አንድ ላይ በጥብጣት ትሰጠኛለች። ምናምን በአንድም በሌላ መንገድ መጠጣት ስላለብኝ ስለነበረብኝ ግዴታ። በተለያየ መልኩ ልትሰጠኝ ትሞክራለች። ግን ምንም ምንም ምንም ምንም ከሆነ ጊዜ በኋላ በቃ ሰለቸኝ ማለት ነው። ሰለቸኝ ሰለቸኝ ሰለቸኝ አሁን ላይ ወጥቶልኛል ባልጠጣ ደስታዬ ነው። ግን ደግሞ ባገኝ እንዲሁ እኔ አልፈልግም ምናምን አልልም። ግን አይሰጠኝም በቃ። ባልጠጣ ምርጫዬን እውነቱ ለመናገር። እንትን የሚሆኑባቸው ሰዎች እንዳሉ ሳቅ ደግሞ ይበልጥ እንትን አልኩኝ። እርግጥ ነው ማንም ሰው ለምንም ነገር አለርጂ ሊሆን ይችላል። ግን ምንድነው? ለላክቶስ ወይም ደግሞ በወቴት ውስጥ ላለው ንጥረ ነገር። አለርጂም ሚሆኑ ሰዎች አሉ። ለካው እና ምናልባት ከመጠጣት ብዛት እንደዛ አይነት ነገር። ራሴ ላይ አምጥቼ እንደሆነ እርግጠኛ አይደለሁም። ግን አሁን ላይ ከማይወዱት ተርታ ነኝ። ወተት መጣጣት እኔ አልወድም። ምናልባት ማኪያት ምናምን ሊጠጣ ይሆናል ከቡና ጋር አንድ ላይ አደባልቄ ሊጠጣ ይሆናል ግን እንደዛም ሆኖ። ወተትና ቡናው ራሱ ስደባልቀው ወይ ማኪያቱ ራሱ ሳዝ በጣም ጠቆር ያለ በጣም በትንሹ ሲገባበት። በጣም በትንሹ የቡናው ጣዕም አየለውን እንዲህ ጥመኝ ነው የምፈልገው እና። ወተት አልጠጣም።

የምትወደው ከተማ የት ነው? የምወደው ከተማ። ያለውበት ከተማ መቀሌን እወዳታለሁ። የምር መቀሌን እወዳታለሁ። የተወለድኩባት ያደግኩባት። ትምህርቴን የጨረስኩባት ከተማ ነች እና። ከተማዬን እወዳታለሁ ከዛም ቀጥሎ አዲስ አበባን እወዳታለሁ ከተማ አዲስ አበባን እወዳታለሁ። እስካሁን ድረስ ያላየኋቸው ግን ደግሞ የምወዳቸው በቴሌቪዥን ይሁን በተለያየ አጋጣሚ ስለ የሰማሁ ማለት አንትኑ ያለኝ። ምንድነው? መረጃው ያለኝ አንዳንድ ከተሞች አሉ ሀገር ውስጥም ከውጭ ከሀገር ውጭም በተለይ ደግሞ የአፍሪካ ሀገራት። አሉ ከዛ እነዛን ከተሞች እወዳቸዋለሁ። ግን እስካሁን ድረስ አይቻቸው የማላውቅ ማለት ነው ሄጄባቸው የማላውቃቸው። አንዳንድ ከተሞች አሉ ከዛ ባለፈ ግን እኔ መቀሌን እወዳታለሁ በጣም ነው የምወዳት። አንዳንድ እንትኖች አሉት አንዳንድ ችግሮች አሉት ከውሃ ጋር ከመብራት ጋር ከምናምን ጋር በተያያዘ ግን ልዩ ከተማ ናት። ማንም መጥቶ እንትና ማነው? ስሙ? ታማ የሚለው ዘፈን የዘፈነ ማለት ነው ዮሃና እንዴ ዲኒር ሰው ዮሃና ከሆነ ቀናት በፊት ደጃፍ የሚል ፖድካስት ላይ ቃለ መጠይቅ እየተደረገበት ነበር እና እየተደረገለት ነበር እና መቀሌ ዩኒቨርሲቲ ነው የተማረው። እና እዛም ሆኖ ነው ሙዚቃ መስራት የጀመረው ምናምን ምናምን ምናልባት ከማውቃቸው እና አብሮኝ ከተማሩስ። ምንድነው? ሰዎች ወይም ጓደኞቹ ማለቱ ነው። ስለመቀሌ ስናነሳ የነበረን ትዝታ ስናነሳ አንድም ሰው አለ አንድም ሰው እንትን የሚል የለም እንዴ? እኔ አልሄድም ምናምን የሚል ሰው የለም። በቃ ሁሉም በሚባል ደረጃ በቃ መሄድ ነው የሚፈልጉት። በቃ ድጋሚ ማየትን ከተማዋ ድጋሚ ማየት መሄድ እዛ ቦታ ላይ ጊዜ ማሳለፍ በቃ ሁሌ በተገናኘን ቁጥር አለ። እቅድ ነው የምናወጣው በቃ መቼ ነው የምንሄደው? መቼ ነው መቀሌ ሄደን የምንዝናናው? መቼ ነው የምን ድጋሜ የምናያት ምናምን ነው? የምናለው ነው የሚለው እና። በኋላ እሱም ራሱ ዘፈን ዝፍኖላታል ታማ የሚል በጣም በጣም በጣም የሚያምር ታማ ማለት በትግርኛ እና ምን ይደረግ? እንዴት ቢሆን ይሻላል? አይነት ነገር ነው። ታማ በአማርኛው ሲሆን ደግሞ ታማ አሟት እንደማለት ነው። እና እዛው ፖድካስት ላይ ቃለመጠየቅ ሲደረግለት እና ሲያብራራው ነው የሰማሁት። እና ወይ እኔ እንዴት ውስጤን እንደነካሁ ማለት ነው። በጣም ደግሞ በቃ ሰው የኑሮውን ነገር ሲናገር የኑሮውን ነገር ሲተነትን በጣም ያምር የለ በጣም መስማት ያጓጓ የለ። በቃ በጣም ነበር ያጓጓኝ ማለት ነው ደስ ብሎኝ ነው የሰማሁት። ከዛ አብሮኝ ከተማሩ ልጆች በቃ አብዛኞቻችን እንደዛ ነው የምንለው በቃ መቼ ነው የምንሄደው? እና ይሄን ያህል የምትወደድ ከተማዋ ነች። በቃ ለትምህርት መጥተው የሚቀሩባት አይነት ማለት ነው። ለ ምናልባት ያለው ትርክት አንዳንድ ነገሮቹ ምናምን ምናምን ነገር ላይመች ይችላል። ማለት ከከተማ ውጪ ለተወለደው እና ከከተማ ውጪ ለሚኖር ሰው አንዳንድ ነገሮች ጥርጣሬ ሊያስነሱ ወይ ደግሞ ሰላም ሊነሱት የሚችሉ ነገሮች ሊኖሩ ይችላሉ። ግን ከዛ መለስ ብሎ ሲታይ ግን ከዛ ባለፈ ከተማዋ ስታይ ግን በጣም ነው የምታምረው። በጣም ምቹ ከተማ ናት። በዛ ላይ ደግሞ በጣም ከተማዬ ስለሆነች ሳይሆን በጣም እንግዳ ተቀባይ የዋህ እና ደግሞ ሰዎችን ለማገልገል። በጣም እንትን የሆነ ቅን የሆነ የማህበረሰብ ያለበት ከተማ ነው። እና የሆነ ጸሐፊ ደግሞ ማነው? ስሙን ረስቼዋላው ግን ፒያሳ የሚል ማህሙድ ቀን ጠብቂኝ የሚል መጽሐፍ ነበረ ድሮ ያነበብኩት እና ስለመቀሌ ጽፎ ማለት ነው። ስለ ጎዳናዎቿ ስለ ሰዎቹ ምናምን እየጻፈ ምን አለ? እንትን እኮ መቀሌ ላይ አለ አዲስ አበባ ምናምን ወይም ሌሎች ከተሞች ላይ ቦታ ስትጠየቅ አለ ያሳየዋል። በእንትን ጋር ሄደህ ቀጥታ ሄደህ ታጥፋ ምናምን ምናምን ብሎ ያሳዩሃል። መቀሌ ያለ ህዝብ ግን አለ። ይዞ ነው የሚሄደው ና አብረን እንህድ። ምናልባት ተመሳሳይ አቅጣጫም ከሆነ በቃ ይዞ ነው የሚሄደው እዚህ ነው ብሎ ነው የሚያሳይህ ማለት ነው። የሆነ እንክብካቤ ይወዳል ሰውን መንከባከብ ይወዳል እና የሆነ እንድትንጋላታ የሆነ ያህል ጊዜ እንድታጠፋ ምናምን ስለማይፈልግ ሄዶ ነው የሚያሳይ ምናምን አለና ኦ ማይ ጋድ።

ታሪክ መንገር ትወዳለህ? "አይገርምም? እወዳለሁ ለካ!" ትላለህ በቃ የሰማሁትን ነገር አለ በቃ በተለይ ደግሞ በጣም ስሜት የሰጠኝን ነገር መንገር እወዳለሁ፤ እና "ትንሽ" እንትን የሚሉኝ ነገሮች እንዳሉ አውቃለሁኝ፤ አንዳንድ ጊዜ በጣም አይከብም? ወይም የሰማሁትን ነገር ስለሰማሁት ነገር፣ ወይ ደግሞ ስላየሁት ፊልም፣ ወይ ስለሰማ ስላነበብኩት መጽሐፍ ወይ የሆነ ያነበብኩት መጽሐፍ ላይ ስላየሁት ታሪክ ወይ ስላነበብኩት ታሪክ ስናገር አንዳንድ ጊዜ በመሃል እንትን ይገባብኛል—የራሴ ሀሳብ ምን እንደማስብ ምናምን በመሃል ይገባብኛል፤ እና እሱ እሱ ነገር፣ ትዝ ትንሽ ታሪኩ እንዲንዛዛ፣ ወይ ደግሞ ረጅም ሰዓት እንድናገር ምናምን ሊያደርገኝ ይችላል፤ እንደዚህ አይነት ትንሽ ማስተካከያዎች ተደርገውበት እንደዛም ሆኖ ግን ታሪክ መስማትም እወዳለሁ—ሰዎች ሲናገሩ መስማት፣ ስለ ታሪካቸው፣ ስላሳለፉት ነገር ወይ ደግሞ "እንዲህ ተባለ እኮ"፣ "እንዲህ ተደረገ እኮ" ብለው ስለሚያወሩት ነገር መስማት በጣም ደስ የሚለኝ በጣም ነው ደስ የሚለኝ፤ እና በህይወቴ ከምወዳቸው እና ሳደርጋቸው ምንም ጭራሽ ለሰአታት ባደርጋቸው ከማይሰለቹኝ ነገሮች መሃል—ከምወዳቸው እና ከምቀርባቸው ሰዎች፣ እንደገና ደግሞ ሲያወሩ ከሚያምርባቸው ሰዎች ጋር ሁሉም ሲያወራ ስለማያምርበት ማለት ነው፤ እና አንዳንድ ሰዎች "ያምርባቸዋል" ሲባል ያው የሚያውቁትን ነገር አንደኛ፦ በግልጽ ማውራታቸው በራሱ ውበት ነው። የሚያስቡትን ነገር፤ ካለ ምንም ወደኋላ ማለት ሲያወሩ እሱ በራሱ ያምራል ከዛ በኋላ ደግሞ እንትኑንም እንትን መሆን ደግሞ የራሱን ሀሳብ ፈቃደኛ ሆኖ መናገር መቻል በራሱ ውበት ነው፤ እና እንዲህ እንዲህ ያ ባለው መንገድ የሚያምርባቸው ሰዎች ጋር ሀሳብን መለዋወጥ፣ ሀሳብን ማውራት—በጣም ደስ ብሎኝ ከማደርጋቸው፣ እንዳልኩት ደግሞ ለሰአታት ከማደርጋቸው ባደርጋቸው ከማይሰለቹኝ ነገሮች መሃል አንዱ ነው፤ እና ታሪክ መንገር ላይ ጎበዝ ነኝ ብዬ አስባለሁ፤ እንዳልኩት፣ የሰማኋቸውን ነገሮች ከዚህ በፊት ያነበብኳቸው፣ ወይ ደግሞ ሰዎች ሲተርኳቸው፣ ሲያወሯቸው ያሰማኋቸውን ነገሮች መ መስማት ደስ ይለኛል፤ ከዛ ባለፈ ያው፣ የታሪክ አስተማሪነቱ ይጎላል—ከእንትኑ በላይ ከታሪኩ በላይ ማለት፣ ያለፈ ነገር እስከሆነ ድረስ ትማርበታለህ፤ ሰዎች በምን ያህል ደረጃ የነገሩ ነገሮችን እንደሚያደርጉ፣ በምን ያህል መጠን ለነገሮቹ ዋጋ እንደሚሰጡ እና ዋጋ ያልሰጡትን ደግሞ ምን ያህል እንደሚያስከፍላቸው የምናይባቸው ነገሮች ስለሆኑ ታሪክን መስማት፣ ታሪክን መንገር በጣም ደስ የሚል ነገር ነው ብዬ አስባለሁ፤ እና ሁላችንም በተቻለ መጠን የሚወራ፣ የሚተረክ ነገ እንዴት ነበረ ይሄ ሁሉ አመታት?" ስንባል፣ ያሳለፍነውን ለመናገር የሚያስችል ለወሬ ለወሬ ሳይሆን፣ ሲነገር የሚጣፍጥ፣ የሚነገር ታሪክ እንዲኖረን ያስፈልጋል ብዬ አስባለሁኝ።

በእንጨት እሳት ማብሰል ታውቃለህ እንዴ ለረጅም ጊዜ ስናደርግ የነበረ ነገር እኮ ነው። ለረጅም ጊዜ በቃ ለረጅም ጊዜ ሰዎች በ ማብሰልን ሲያስቡ በእንጨት ነበረ መጀመሪያ እንጨቱን ያያይዙታል ምናምን ነገር ከዛ በኋላ ነው አንትን የሚያደርጉት በዛ ነው የሚያበስሉት የነበረው። እና ለረጅም ጊዜ እንጠቀምበት ነበረ እኛም እንዲሁ ከተማ ውስጥም የምንኖር ሰዎችን ብንሆን ለረጅም ጊዜ በእንጨት እንጨት አይደለም ከሰል ነው። የምለው። እኔ ከሰል በእንጨትማ ለእንትን ካልሆነ በስተቀር አይሰራም። ለድግስ በጣም ትላልቅ ድግሶች ለምሳሌ ሰርግ ወይም ክርስትና ምናምን ሲኖር በጣም ትላልቅ የሚባሉ ድግሶች ይኖሩ ከሰል ማንደድ አይቻልም። ምክንያቱም በጣም ብዙ ነው ብዙ ሊፈጅ ነው ማለት ነው። እና ምን ያደርጋሉ እናቶቻችን በጣም ትላልቅ ወፋፍራም የሆኑ ግንዶችን ያመጡና ይገዙና እነሱን እንደ በእሳት ያይዘው ከላይ የሆነ ምንድነው የሆነ ብረት ምጣን ነገር ያስቀምጡበታል። ከዛ በኋላ ላዩ ላይ ድስቱን አስቀምጠው ወጥ ይሰራሉ ማለት ነው። በትልቁ መስራት ሲፈልጉ እንደዛ ነበር የሚያደርጉት እና እስካሁን ድረስ እንደዛ ይደረጋል እና በደንብ ነው የማውቀው። በደንብ እኛ ሀገር በደንብ ይሰራበታል። በስነ ስርዓት እንደውም ትንሽ እኛ ላይ ከተማ አካባቢ ስለሆነ ነው። እንጂ ትንሽ ወደ ገጠሩ ወጣ ካልን የየቀን ስራቸው ወይም የየቀን የሚያበስሉት ምግብ በእንጨት ነው የሚያበስሉት ለዛ ነው። በቃ የልጆቹ የየቀን ስራ ከእንጨት መልቀም ከዱር እንጨት መልቀም እንደ ዋነኛ ስራቸው ነው። በጠዋት ተነስተው የሚሰሩት አይነት ስራ ነው። ልጆቹ ውሃ ያመጣሉ እንጨት ይለቅማሉ። ምንድነው የሚባለው ይጠብቃሉ። እረኝነት ምንድነው የሚባለው? በሬ ምናምን እነዛ የቤት እንሣቶችን ይጠብቃሉ ምናምን ያበሏቸዋል ምናምን እና መደበኛ ስራቸው ነው። የገጠር ህፃናት እንጨት መልቀም ማለት ነው። እና ዋነኛ አላማው በቃ ምግብ ያበስሉበታል ወጥ ይሰሩበታል ቡና ማናቸውንም የሚሰሩዋቸው እያንዳንዱ ስራዎች የሚሰሩት በእንጨት እሳት ነው። እና እንዳልኩት ገጠር አካባቢ እስካሁን ይሰራበታል። እስካሁን ድረስ መብራት ያልገባበት ከ ገጠር አካባቢዎች ስላሉ በዛ ነው የሚጠቀሙት። በእንጨት እሳት እናቶች በተለያየ ጊዜ ለአይን ህመም ለከ ትንፋሽ ጋር በተያያዙ ህመሞች ተጋላጭ ይሆናሉ። እርግጥ ነው ምክንያቱም ሀይለኛ ጭስ ነው የሚወጣው። በዛ ላይ ደግሞ ቤቶቹ እንደሚታወቀው በጣም በትንሽ የቀዳዳ እንጂ እንደዚህ ትልቅ የሚባል ጭስ የሚወጣበት ምንም አይነት የተለየ ቀዳዳ የለም። በጣም በትንሽ ሊወጣ ይችላል ግን የተለየ አይደለም። ከዛ ባለፈ ደግሞ ቀንን ሙሉ በሚባል ደረጃ በቃ ህይወታቸው እሱ ነው። ምግብ ሲያበስሉ ቡና እንጀራ ሲጋግሩ የሚገርመኝ ነገር ደግሞ የገጠር ሴቶች በየቀኑ ነው እንጀራ የሚጋግሩት። በየቀኑ ነው አምባሻ የሚጋግሩት እና ይገርመኛል። እና በየቀኑ ረጅም ሰአታቸውን ጭስ ላይ ታፍነው ነው የሚውሉት ማለት ነው። እና ቅድም ላልኳቸው ለአይን እና ለትንፋሽ ላይ በሽታዎች በጣም እጅግ በጣም ተገላጭ ያደርጋቸዋል። እና አሁን ላይ ግን ከተማ ላይ ለምንኖር ሰዎች ይሄ ነገር በጣም ቀንሶ። በኤሌክትሪክ ነው አብዛኛው አብዛኛው ነገር የምንሰራው። በኤሌክትሪክ ምርጃዎች ኤሌክትሪክ በሚሰሩ ማናቸውም ሁሉንም በሚባል ደረጃ ስቶፎቮች ምድጃዎች መፍጫ ማሽኖች ምናምን በኤሌክትሪክ ነው የምንሰራው። ሁሉም በሚባል ደረጃ እና አሁን የመጠቀማችን እንትን ምንድነው እድሎቹ በጣም እየቀነሱ መጥተዋል። እርግጥ ነው። ምክንያቱም የኤሌክትሪክ አቅርቦቱ በጣም ከፍተኛ እየሆነ ስለመጣ ከተማ ላይ እንትኑ እየቀነሰ ነው ተጠቃነታችን የቀነሰ ነው። እንደዛም ሆኖ ግን ቅድም እንዳልኩት ትላልቅ ድግሶች ምናምን ሲኖሩ አሁንም ድረስ በእንጨት እሳት ነው የሚያበስለው ማለት ነው። ህዝቡ

ይቅርታ መጠየቅ ቀላል ነው። ቀላል ነው። ቀላል ነው። ቀላል ነው ይመስለኛል ቀላል ነው። ግን ደግሞ ልምምድ ይፈልጋል። የታወቀ ነገሩ ልምምድ ይፈልጋል። ልምምድ ይፈልጋል ማለት ድፍረትን ስለሚጠይቅ ማለት ነው። አንደኛ ይቅርታ ከመጠየቅህ በፊት ስተትህን ማመን አለብህ። ስተትህን አምነህ ከዛ በኋላ ነው ይቅርታ የምትጠይቀው እና። ስህተት ማመን ማለት ደግሞ ከራስ ጋር መጋጨት ነው ካደረከው ነገር ጋር መጋጨት ነው። ስለዚህ ለዛ ግጭት ራስን ማዘጋጀት ከዛ ደግሞ ለምትጋጨው ግጭት ደግሞ ከራስህ ጋር ማለት ነው። እና ምክንያቱም ሰዎች ከሚያስተናግዷቸው ግጭቶች በህይወታቸው ከሚያስተናግዷቸው ግጭቶች በጣም በትልቁ እና ፈታኝ የሚባለው ግጭት ከራስ ጋር የሚኖር ግጭት ነው። አይደለ ስለዚህ እነዛን ግጭቶች እንዴት ነው? እነዛ ያ ከራስ ጋር የሚኖር ግጭት ማለፍን ያንን ደግሞ መቀበልን አሃ ማለትም ለካ እውነቱን ነው። አይደል ይቅርታ ከመጠየቅህ በፊት እኮ ስተትህ ሊገባ ይገባል። እና ገብቶ ራሱ እራስህን ለመወንጀል ድፍረት ይፈልጋል። በቃ ራስህን ተጠያቂ ለማድረግ አይ እኔ ነኝ ጥፋተኛው። እኔ እንደዚህ ባላደርግ እኮ እንደዚህ አይሆንም ነበርና እኔ ነኝ ጥፋተኛ ብሎ ጥፋትን የራስ ማድረግ። በጣም ድፍረት የሚጠይቅ ነገር እና ያንን ድፍረት ለማለፍ በተደጋጋሚ ማድረግ ምናልባት ሊጠበቅብን ይችላል። እና ያ ድፍረት ስለሚፈልግ እሱ ነው። ይቅርታ መጠየቅን ከባድ የሚያደርገው እንዳልኩት። ለምንድነው ይቅርታ የምጠይቀው? እኔ እኮ አይደለም ያጠፋሁት አጥፍጥህ ራሱ ጥፋት እስኪገባ ድረስ የሆነ ጊዜ አለ። በቃ ወይ ደግሞ ጥፋትን ላለመቀበል የምትሄደው ይሆን ያ ርቀት አለ። ሰዎችን ካለመጠን መወንጀል የራስን ንጹህነት ለማጉላት ማለት ነው። ሰዎችን እንዳልኩት ካለመጠን መወንጀል ጥፋታቸውን ማግዘፍ የተናገሩትን እያንዳንዱን ነገር ከልክ በላይ መለጠጥ እንደዚህ አይነት ነገሮችን ልታደርግ ትችላለህ። የራስህን ጥፋት ላለማመን ብቻ ማለት ነው። እና ድፍረት የሚጠይቅ ነገር መሆኑን ይታወቃል የሚታወቅ ነገር ነው። እንደዛም ሆኖ ግን ይቅርታ መጠየቅ ቀላል ነው። ለምንድነው ቀላል የሚሆነው? ማለት ውድድሩ ወይ ደግሞ ሚዛን ላይ ልናስቀምጥ የሚገባው ያስከፋነው ወይም ቅር ያሰኘነው ወዳጅ አለን በቃ የሆነ ሰዓት ላይ ለምሳሌ እኔ ጓደኛዬን ባስቀይም ማለት ነው። ወዳጄ ናት። እወዳታለሁ እና ከ አሁን ካጠፋሁት ወይ ደግሞ አሁን ከተነጋገርነው መጥፎ ነገር በላይ ያሳለፍናቸው ቀናቶች አሉ። በዛ ላይ ደግሞ እኔ ይቅርታ ለመጠየቅ እንዴት ነው? የማስበው ወይ የሚገባኝ አንድ ሰው መጥቶ ይቅርታ ቢጠይቀኝ። አስከፍቻታለሁ ብሎ ስለሚያስብ ነው አይደለም ስለዚህ አንደኛ ስለ ስሜትሽ ስለመከፋትሽ ስለማዘንሽ እጨነቃለሁ እያለኝ ነው። ስለዚህ ለኔ ስሜት ለኔ እያስተናገድኩት ስላሉት መጥፎ ሀሳብ ወይ ስሜት ዋጋ ይሰጣል ማለት ነው። ሁለተኛ ነገር ደግሞ ይቅርታ ጠየቀ ማለት ካንቺ ጋር የነበረኝ ግንኙነት ወይ ካንቺ ጋር የነበረኝ ጓደኝነት በዚህ እንዲያበቃ አልፈልግም ይሄ አይነት መልክ እንዲኖረው አልፈልግም። ይልቁንስ ጓደኝነታችን እንዲቀጥል በተሻለ መንገድ እንዲሄድ ነው የምፈልገው እያለኝ ነው ማለት ነው። ሁለቱ ነው ለኔ የሚሰጠኝ ትርጉም አንደኛ ለስሜቴ ዋጋ መስጠቱን ያሳየኛል። ሁለተኛ ነገር ደግሞ አብሮነታችን እንዲቀጥል እፈልጋለሁ እያለኝ ነው ማለት ነው። ስለዚህ ይሄ ሰው ለኔ ወዳጄ ነው። ይቅርታ የሚጠይቀኝ ሰው ስለዚህ እነዚህን ሁለት ነገሮች ነው ሚዛን ላይ ማስቀመጥ ያለብን አንደኛው ራሳችንን ለመወንጃል ወይ ራሳችንን ጥፋተኛ ለማድረግ መበርታት ወይ ደግሞ መቁረጥ መጀገን ያስፈልጋል። በሌላ እንትን ደግሞ በሌላ መልኩ ደግሞ ያስከፋነው ወይም ይሄ ማለት ቅር ያሰኘነው ወዳጅ ቅር ያሰኘነው ጓደኛ አብሮ አደግ ቤተሰብ ወንድምም ሊሆን ይችላል። አለ ማለት ነው። እና ግንኙነታችን እንዲቀጥል እነዛን መጥፎ የተባሉ ቀናቶች ወይም ደግሞ የተኮራረፍንባቸው ቀናቶች ማለፍ ስላለብን ለግንኙነታችን ስንል ለአብሮነታችን ስንል እርስ በእርስ ይቅርታ መጠያየቅን እንደ ልምድ ምክንያቱም ሰው ሆኖ የማይሳሳት ሰው ሆኖ የማያጠፋ ስለሌለ የኛም ተራ ሊደርስ ለሚችል የሆነ ሰዓት ላይ ይቅርታ መጠየቅ እንደ ልምድ ልናደርገው ይገባል። ማለቴ ነው ጤናማ የሆነ ግንኙነት እንዲኖረን የምንፈልግ ከሆነ ከሰዎች ጋር።

ለበጎ አድራጎት ሰርተህ ታውቃለህ? ለበጎ አድራጎት ሰርቼ አውቃለሁ አው። አንዳንድ ነገሮች ላይ ተሳትፌ አውቃለሁኝ ለበጎ አራጎች ለበጎ አድራጎት። እኛ የምኖርበት አካባቢ ከተወሰነ አመታት በፊት ጦርነት ያስተናገደ አካባቢ ነው። እና የእርስ በእርስ ጦርነት ከዛ እዛ ላይ ለተፈጠሩ አንዳንድ ማህበራዊ ቀውሶች። ሰዎች በጣም በከፍተኛ ደረጃ ተፈናቅለው ከቤታቸው ወጥተው ማይፈልጉት ሁኔታ ውስጥ ነበሩ። ለ እስካሁንም ድረስ ያሉ ሰዎች አሉና። ለሆነ ያህል ጊዜ ሰዎች በእንደዚያ አይነት ሁኔታዎች ነበሩ። እና እነዛን ሰዎች የሚረዱ እንትኖች ነበሩ። ድርጅቶች ነበሩ የተቋቋሙ የበጎ አድራጎት ድርጅቶች ማለት ነው። እና ከነዛ ድርጅቶች ጋር አብረን አንድ ላይ ለነዛ ተጎጂዎች እየሄድን አንዳንድ ነገሮችን እንረዳ ነበረ። እንደገና ደግሞ በሙያችን ደግሞ በበጎ ፈቃደኝነት በጦርነት ላይ ለተ ለተጎዱ ሰዎች ታጋዮች ምናምን እንትን እናድርግ ነበረ እርዳታዎችን እናደርግ ነበረ። አንዳንድ ነገሮችን እናግዛቸው ነበረ በየጊዜው እየሄድን የሚበሉትን ምግብ ከዛ ባለፈ ደግሞ በሙያ በሙያ ደረጃ ራሱ የሆነ ያህል ጊዜ በቃ ረጅም ለምለው ጊዜ አገልግለናቸው አገልግለን ነበርና። የበጎ አድራጎት ስራ እንደምታወቀው። ክፍያው እኛ ክፍያ ብለን በምናስበው ወይ በብር አይደለም ከዛ በላይ በሆነ የውስጥ ሰላም የውስጥ እርካታ ነው። የሚከፍለው ምክንያቱም በጣም ሚደንቅ ነገር ነው። አንድ ሰው ጥሩ ነገር አድርገህለት ደስ ብሎህ አድርገህለት ከዛ ያ ሰው ሲያመሰግንህ ከዛ ባለፈ ደግሞ ለዛ ሰው በጣም ችግሮት ጨንቆት የነበረው ነገር በአንተ በጎ ፈቃድ ምክንያት ችግሩ ተፈቶለት ህይወቱ ሲቀየር ማየት መቻል። በጣም ትልቅ ልብ ሚጠይቅ ቅንነት የሚጠይቅ ከዛ ባለፈ ደግሞ በጎ መሆን በው የውስጥ በጎነት የሚጠይቅ ነገር ስለሆነ። ሁላችንም በየጊዜው ልናደርገው በህይወታችን ደግሞ ልንለማመደው የሚገባ ነገር ነው ብዬ አስባለሁ። ምክንያቱም ሁሉም ነገር ገንዘብ መግዛት የለበትም። ወይ ደግሞ ሁሉም ነገር ለገንዘብ ብለን ማድረግ የለብንም ወይ ደግሞ ጥቅም ብለን ለምናስብ ማናቸውንም መልክ ማለት ነው። ገንዘብም ባይሆን ጥቅም ነው ብለን ለምናስበው ማናቸውን ነገር መሆን የለበትም እና እንዲሁ ምናደርገው ነገር ሊኖር ይገባል። በህይወታችን ውስጥ ምክንያቱም እንዲሁ የተሰጡን ብዙ ነገሮች አሉ። ራሳችንን ከተመለከትን ራሳችንን ካየነው እንዲሁ የተሰጠን ምንም ሳናደርግ ምንም አይነት የኛ ድርሻ ሳይኖር የተሰጡን ማት ነገሮች አሉ ያለፍናቸው ብዙ ብዙ መንገዶች አሉ ከእኛ ምንም ነገር ሳይጠበቅ ማለት ነው። እና በነፃ የተሰጠ ነገር ብዙ ስለሆነ በነፃ አንድ ነገር ብናደርግ ካሳ አይሆንም። ያንሳል እንደውም እና በጎነትን ቅንነትን ንጹህ ልብ መኖርን በጣም ልምዳችን ልናደርገው ይገባል ብዬ አስባለሁ።

በመስመር ላይ ቪዲዮ ትመለከታለህ? አዎ። አዎ እጠቀማለሁ አያለሁ እልካለሁ በመስመር ላይ ቪዲዮዎችን እመለከታለሁ ከዛ በለፈ ደግሞ በተለያዩ የማህበራዊ ሚዲያ መተግበራዎች ላይ የሚለቀቁ ሰዎች ራሳቸውን ሀሳባቸውን ክህሎታቸውን ጭምር ችሎታቸውን የሚያሳዩባቸው የተለያዩ ማህበራዊ ሚዲያዎች አሉ እንደሚታወቀው እና በጣም ደስ ሚለኝ ነገር እሱ ስለሆነ ነው። በዚህ ዘመን ሰው ራሱን ለማሳየት ሰው ያለውን አቅም ለማሳየትና ለመሸጥ በጣም ቀላል መንገድ ነው ብዬ አስባለሁ። ይሄ ማህበራዊ ሚዲያ የፈጠረው ነገር ማለት ነው። እና እነዛን ቪዲዮዎች በመመልከት አንደኛ ትምህርታዊ የሆኑ ቪዲዮዎች ከስራችን ጋር ከሙያችን ጋር ግንኙነት ያላቸውን ቪዲዮዎች የመመልከት እድሉ አለን በጣም በትልቁ ምንጠቀምበት ከሆነ እሱ ላይ ትኩረት ማድረግ ይቻላል። ከዛ ባለፈ ደግሞ ሰዎች አቅማቸውን እንዳልኩት ችሎታቸውን ሲያሳዩ ሚያስደንቁ ነገሮች ሊሆኑ ይችላሉ ሚያስተምሩ ነገሮች ላይ ሚያስቁም ነገሮች ሊሆኑ ይችላሉ። እና በእንደየ ችሎታቸው ሰዎች የተለያዩ ቪዲዮዎችን ቀርጸው ማህበራዊ ሚዲያዎች ላይ ይለጥፋሉ እኛ ደግሞ እንደ ተመልካችም እንደ ሀሳብ ሰጭም ሆነን እንዝናናባቸዋለን እንስቅባቸዋለን አስተያየት እንሰጣለን። ቪዲዮ ከሚሰሩ ሰዎች ጋር ደግሞ ምንድን ነው ግንኙነትን እንመሰርታለን ማለት ነው። ይሄ ሀሳብ መስጫ ሳጥን ነው የሚባለው አለ። ቪዲዮ እንደወደድከው ምታሳይበት መንገድ አለ ብቻ ብቻ በተለያዩ መንገዶች ከቪዲዮ ሰሪው ሰው ጋር ግንኙነት የምንፈጥርባቸው መንገዶች ስላሉ ለሰዎች በጣም ጥሩ ግንኙነት መመስረቻ ምክንያቱም በዛ ማህበራዊ ሚዲያ ብዙ ሰዎች ህይወታቸው ተለውጧል። አስተሳሰባቸው ተለውጧል አኗኗራቸው ተለውጧል። ብዙ ብዙ ነገራቸው ላይ ለውጥ ለውጥ አምጥተዋል እና እንደዛ ማድረግ ይቻላል።

የምትመኘው የእረፍት ጊዜ ምንድነው? አሁን እየትመኘው ያለሁት የእረፍት ጊዜ ላንድ ወር ያህል ነው ላንድ ወር ያህል። እቅዳችን ሁለት ሁለት ሳምንት ነው ይመስለኛል ግን እኔ አንድ ወር ነው ምፈልገው። እና የአንድ ወር እረፍት። የሆነ ቦታ ከጓደኞቼ ጋ ለመሄድ ያሰብነው ቦታ አለ ቦታው ምንድነው? ከጓደኞቻችን የአንዱ የቤተሰቦቹ ቤት ነውና ትንሽ ከከተማ ወጣ ይላል ትንሽ ሳይሆን በጣም ከከተማ የራቀ ገጠር ነው። ቦታው እና እዛ ለአንድ ሳምንት እስከ ሁለት ሳምንት ድረስ የመቆየት ሀሳብ አለን። እና በጣም ነው የቸኮልኩት እስክንሄድ ድረስ። ደሞ ለምን ምንሄደው ለክረምት ነው? ክረምት ነው እዛ ምንሆነው? በቃ መጠበቅ አልቻልኩም በፍጹም መጠበቅ አልቻልኩም። ቶሎ እንድንሄድ ነው ምፈልገው ግን በቃ አቅደናል እንደዛ ከሆነ ለክረምት እንሄዳለን ብለን እያሰብን ነው። ሁሉም ነገር ሰላም ባደረገልን እና ምኞታችን በተሳካ ደስ ይለኛል። እሱ ነው አሁን ላይ ያቀድን ያለነው ነገር። እንዳልኩት ከ ግ የ አሁን እየኖርንበት ካለነው ከተማ በጣም ይርቃል ቦታው። ከዛ ደሞ መኖሪያ ምናድርበት ቦታ ምናምን ምናምን ምንም በፍጹም አይጨንቅም። ምክንያቱም የጓደኛችን ቤት ነው ሚሆነው። ወላጆቹ አሉ ወንድም እህቶቹ ሊኖሩ ይችላሉና ከእነሱ ጋር ነው አብረን ምንሆነው ምናልባትም ምናድርበት የሆነ ቦታ። ያዘጋጁልናል ብዬ ነው ተስፋ ማደርገው እሱ። እነዛን እንትኖች እሱ ይጨነቅበት በተረፈ ግን እኔ ብቃ እንደዚህ አይነት እንትን በጣም እየተመኘሁኝ ነው ማለት ነው። ከስራ ሙሉ በሙሉ ሙሉ በሙሉ ራሴን መቆረጥ ስለ ስራ ማሰብ አልፈልግም ስለ ሌሎች ነገሮች ማሰብ አልፈልግም። ለአንድ ወር ያህል ከማንም ጋ ከቤተሰቦቸ ጋ ምናምን መገናኘት እንዳለ ሆኖ ግን ከማንም ከሌላ ሰው ጋ ምንም አይነት የስልክ ጥሪ ምናምን አይኖረኝም። ስልኬን አጠፋለሁ ላንድ ወር ያህል ጭራሽኑው ከተማ ውጪ ነው ምሆነው። ክረምት ነው ክረምት ገጠር ላይ ማሳለፍ ምን አይነት ድባብ ምን አይነት ስሜት እንደሚሰጥ። አይቼዋለሁ አንድ ሳምንት የሆነ የገጠር ከተማ ነገር ሄጄ የነበረ ለሰርግና አይቼዋለሁ ምን አይነት ስሜት እንዳለው በደንብ ነው ማቀው። እና እዛ ለመሄድ አስበናል እንዳልኩት ደግሞ ከምወዳቸው ሰዎች ጋር ነው ሚሄደው ከጓደኞቼ ጋ ነው ሚሄደው። ምንም ነገር ቢሆን ከእነሱ ጋ ባደርገው በጣም ነው ማለት ደስ እያለኝ ነው ማደርገው እና። ደስ ብሎን ነው እማደርገው ከነሱ የመሄድ እንዳልኩት እቅድ ይዘናልና በጣም የምመኘው የእረፍት ጊዜ ያ ነው። በቃ ሁለት ሳምንት ምናምን ቢሆንም እዛ ምንቆየው ሁለት ሳምንቱ ደሞ ሌላ ቦታ በራሴ መንገድ እማዘጋጀው ሌላ ቦታ ይኖረኛል። ከዛ ለአንድ ወር ሙሉ ከስራ ውጪ ሆኜ ራሴን ማዝናናት ራሴን ማሳረፍ። ከራሴ ጋ በቃ ከምንም ከራሴ ጋ ምለው ነገር የለኝም በቃ ሙሉ በሙሉ ራሴን ሆኜ ከተፈጥሮና ከምወደው አካባቢ ጋር ማኖር በቃ ነው እየተመኘሁ ያለሁት ማለት ነው። በቃ ሰው በህይወቱ ስራ አይደለም ስራ ብቻ አይደለም ሊሆን አይችልም ህይወታችን ስራ ብቻ ሊሆን አይችልም። ህይወታችን እንትን ብቻ ሊሆን አይችልም ገንዘብ ማግኘት መልፋት መጣር ምናምን ብቻ ሊሆን አይችልም። መዝናናት ለራስ ጊዜ መስጠት ከራስ ጋር ጊዜ ማሳለፍ ከሚወዱት ጋር ጊዜ ማሳለፍን እንደ ህይወታችን ትልቅ አካል እንደውም ትንሽ ጊዜ ሳይሆን እንደ ትልቅ አካል አድርገን ልናስ ልንወስደው ሚገባ ነገር ነው ብዬ ነው እያሰብኩ ያለሁት እና። ይሄን አይነት የእረፍት ጊዜ እየተመኘሁ ነው ለራሴ። እናደርገዋለን እናደርገዋለን ምናልባት እያስፈራን ያለው ትንሽ። ቦታው ብቻ ሳይሆን አጠቃላይ ያለው የሁኔታው ትንሽ ሚያስፈራ ነገር አለው። ከዛ እሱ እሱ ነገሮች መስመር ይይዛሉ ወይ ይረጋጋሉ ብለን እንጠብቃለን። እነዛ ነገሮች መስመር ከያዙና ከተረጋጉልን ግን ምንም ሚያስጨንቅ ነገር ስለሌለ። አብረን መሄዳችን ነው መብረራችን ነው ማረፋችን ነው ማለት ነው። ይሄን አይነት የእረፍት ጊዜ ለራሴ እየተመኘሁ ነው ማለት ነው።

ሰዎችን በአይን ትመለከታለህ? እንዴት ማለት? እንደዚህ አትኩሮት ማየት ማለት ነው ምንድነው በአይን ትመለከታለህ ማለት? እንትን ከሆነ እንደዚህ ባትኩሮት ማየት። እንደዚያ ይልኛል ጓደኞቼ በጣም አፍጠሽ ነው እምታይው አትፈሪም የሰዎችን አይን ምናምን ይሉኛል። አንዷ ጓደኛዬ በተደጋጋሚ እንደዛ ስትለኝ ትዝ ይለኛል እና እኔ ደሞ ራሴን እማየው ምንድነው አይናፋር እንደሆንኩኝ ነው እማውቀው። ምናልባት ምናልባት ምናልባት አሁን እየገባኝ ያለው ነገር አሁን አሁን ማለት አሁን ይሄንን ነገር በምቀርጽበት ሰዓት የገባኝ ነገር ምንድነው? እንትን አደርጋለሁ በጣም አይነፈር ነኝ። ወይ ነበርኩ እና እሱን ለማስተካከል ምን ማድረግ ጀመርኩኝ ሰዎችን በጥሞና ማድመጥ አይን አይናቸውን እያየሁ ማድመጥን ለመስማት መሞከርን ምናምን እየተለማመድኩ መጣሁ ማለት ነው። ለራሴ እንትን ስል ይሄ አይነ አፋርነትን። አለማውራት መፍራት። መፍራት ሳይሆን በቃ አይናፋርነት በቃ ሰዎችን ቀና ብሎ በማየት ወይ ደግሞ አይን አይናቸውን ለማየት መፍራት አይነት ነገርን ራሴ ላይ በደንብ እያየሁት ስመጣ እሱን ለማስተካከል እና ትንሽ ሚዛን ለማስያዝ ብዬ ሰዎችን አይናቸውን በድፍረት ለማየት ምናምን እየጣርኩ ነበረ። እና ምናልባት እሱ ልምምድ ልምድ ሆኖ እያፈጠጥኩ ከሆነ እርግጠኛ አይደለሁም። ግን ብዙ ጊዜ እንደዛ ትለኛለች። አዎ አትነቂም በቃ በድንብ ነው አትኩረሽ ነው እምታይው ምናምን የሆነ ሰው ደግሞ እንደዛ ብሎኛል መርማሪ አይኖች ናቸው ያሉሽ ምናምን ብሎኛል። እና እነሱን ለመርመር አይደለም ምንም እሚያስመርም ነገር የለውም። ግን ደግሞ ይመስለኛል በደንብ ሰውን በደንብ አትኩረት ስታየው። የሆነ ያወክለት ነገር ያለ ይመስለዋል እና የሆነ ዶክተር ነው። እና እንዴት ተቀምጠን ስለሆነ። የኔ የቅርብ ሰው የነበረ ሰው ታሞ ስለሱ እያወራን ምናምን ነገር እና ወይኔ አይኖችሽ ግን ሲያስፈሩ አለኝ ማለት ነው። ከዛ ምን ማለት ነው አልኩት። ከዛ በጣም መርማሪ አይኖች ናቸው ያሉሽ ምናምን አለኝ። አልተናደድኩበትም ምን ማለት እንደሆነ ስለገባኝ ማለት ነው። እንዳልኩት ሰዎች አይን አይኖቹን ሳያቸው። እያየኋቸው ያለው አይነት ስሜት ይሰማቸዋል ወይ ደግሞ ያየኋቸው ማለት እያተኮርኩባ ማተኮር አይደለም መታዘብ እየታዘብኳቸው ያለ አይነት ስሜት እንዲሰማቸው ያደርጋል መሰለኝ። እና ወይ ደግሞ የሚያስቡትን ነገር የምመረምር የሚያስቡትን ነገር ለማየት ለመመልከት እየሞከርክ ያለው ያህል እንዲሰማቸው ያደርጋል ይመስለኛል። እና በዚህ መንገድ ነው እኔ የተረዳሁት። ከዛ ግን ከዛ ግን እእእ ምንም የተለየም ምክንያት የለውም። እና ሰዎችን በአይን ትመለከታለህ? ወይ ለሚለው ጥያቄ አዎ በስነ ስርዓት በደንብ አድርጌ ነው ሰዎችን እመመልከተው። ያው መግባቢያ መንገድ ነው። አይደለ ሰዎችን ማየት መመልከት ሰው አይኑ መስታወቱ ነው ይባላል። አይምሮአችንን ሰው ማዘኑን መደሰቱን ምን አይነት ስሜት ላይ እንዳለ በአይኑም መታየት ይችላል ይቻላል። ምክንያቱም አይን መስታወታችን ስለሆነ ማለት ነው። እና ሀዘናችንን ስሜታችንን ደስታችንን በአይናችን ማንፀባረቅ በአይናችን በሰዎች አይን ደሞ መመልከት ስለሚቻል ምናልባት ለዛም እንዲያግዘን ይሆናል አላውቅም። ግን በደንብ ነው እምመለከተው ለማለት ፈልጌ ነው።

የትወልድ ከተማ የት ነው? እኔ የተወልድኩት ኢትዮጵያ ውስጥ መቀሌ የምትባል ከተማ እኔ ተወልድኩት እስካሁን አድሜ ድረስም የኖርኩት እዛ ነው። አሁንም በስራው ምክንያት እዚህ ነው ያለሁት እና የትውልድ ከተማ የመቀሌ ትባላለች። በጣም የምታምር ትልቅም ባትሆን ግን። አሁን ላይ እንደውም በጣም እየሰፋች ነው በጣም እያደገች ነው። በጣም ብዙ ቦታዎችን እያ እየገባ ነው ወደ ከተማው ትንሽ የ አቅራቢያችን ያሉ የገጠር ከተሞች ወደ ከተማው እየገቡ ነውና። ሰፋ እያለች ነው አሁን ላይ እና የምታምር የምትወደድ ደስ የምትል ከተማ ናት። ያያት ሁሉ ሊቆይባት የሚፈልግ ተመልሶ ሊመጣባት የሚፈልግ ሊያያት መልሶ ሊያያት የሚፈልግ አይነት ከተማ ናት። አብዛኛው ሰው እንትን የሚያደርግባት። እንደ መጥፎ በመጥፎ የሚያነሳላት ብቸኛው ነገር ቢኖር ውሃ ነው። ከቧንቧ የምናገኘው ውሃ ያን ያክል በቀላሉ የሚለመድ አይነት ውሃ አይደለም። ትንሽ በተለይ ለአዲስ ሰው ወፈር ይላልና በቀላሉ የሚለመድ አይደለም። እንዳልኩት እና ያ ነገሩ ትንሽ ሰዎች ለመጀመሪያ ጊዜ ሲያዩት ምናልባትም ለአስተያየት ሊያነሱባት የሚችሉት ብቸኛ ብቸኛ ሀገር እሱ ነው። ከዛ ውጪ ግን ለመኖር በጣም አመቺ ናት አየሯ በጣም አመቺ ነው። ከተማዋ ሰፍታለች ብዙ የመዝናኛና ለማረፍ ደግሞ እንትን ሲመጡ እንግዶች ሲመጡ እንግዶችን ለማስተናገድ ማረፊያ በቂ የሆነ ማረፊያ ቦታ በቂ የሆነ መዝናኛ ቦታዎች የተለያዩ መዝናኛ ቦታዎች ያሉባቸው ከተሞች ናቸውና። በጣም ደስ የሚል እንትን ነው በጣም ደስ የምትል ከተማ ናት። እኔ እውነትን ለመናገር ከመቀሌ መውጣት ምንም አይነት ሀሳብ ኖሮኝ አያውቅም። ምናልባት በስራ ምክንያት ወይ በስነ ሁኔታ የመውጣቱ አጋጣሚ ቢኖር ምናልባት እሱን ተከትዬ ወጣ ይሆናል እንጂ። እስካሁን ድረስ የከተማዬን የመተው የመልቀቅ ምንም አይነት ሀሳብ ወደ አእምሮዬ መጥቶ አላውቅም።

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር እወዳለሁኝ። መማር እወዳለሁ በደንብ አድርጌ ያው ሁል ጊዜ አዲስ ቴክኖሎጂ ሲባል አዲስ አዲስ መፍትሄ ማለት ነው። አይደለ ከዚህ በፊት እንጠቀምበት? ወይ ደግሞ ጥቅም ላይ የዋለን ነገር በአዲስ መልኩ አዲስ በሆነ መንገድ ኑሯችንን ህይወታችንን የሚያቀልልን ነገር ነው። አዲስ ቴክኖሎጂ ሲባል አላማው እንደዛ ነው። መነሻው መፍትሄ ስለሆነ መነሻው ችግሮች ስለሆነ ችግር ነው መነሻው የሆነ አይነት ችግር አለ መፈታት ያለበት ከዛ። ያንን ችግር ተከትሎ። አዲስ መፍትሄ ይዞ የሚመጣ ነገር ነው። ቴክኖሎጂ ማለት እና አዲስ ነገር መማር ደስ ይላል። እርግጥ ነው አዲስ ነገር ለመማር እና አዲስ ነገርን ለመቀበል ጊዜ የሚወስድ ነገር መሆኑ ለብዙ ሰው ቶሎ ያለመልመድ ቶሎ ያለመለመደ አይነት ነገር ሊኖር ይችላል። ከዛ ውጪ ግን። የምንወስደውን ያህል ጊዜ ወስደን ግን አዲስ ነገሮችን የመላመድ አቅማችንና ፍላጎታችን ማደግ አለበት ብዬ አስባለሁኝ። ይሄ ማለት ምን ማለት ነው በቃ እንዳልኩት ነው ቴክኖሎጂ ማለት? አዲስ የመፍትሄ ሀሳብ ማለት ነው። ከዚህ በፊት እናደርግበት የነበረ ነገር ወይ ለማድረግ የሚያስቸግረን የነበረ ነገር። አዲስ ቴክኖሎጂ ሲመጣ ግን ያንን ነገር የማድረግ አቅማችን የማድረግ ችሎታችን በተለየ መንገድ ያድጋል ማለት ነው። ሌላ ትርጉሙ ያ ነው ብዬ ነው የማስበው። እና አዲስ ቴክኖሎጂ መማር እወዳለሁ። ከሁሉ በላይ የምጠብቀው ቴክኖሎጂ ቢኖር ማለት ነው ደስ የሚለኝ። በቃ ከፀጉር ጋር ከውበት ጋር የተያያዘ ባንደክም ደስ ይለኛል። በቃ ፀጉሬን ለመስራት የሚወስድብኝ ጊዜ አልወደውም። ብዙም እንደዚህ አይነት አዳዲስ የሚመስሉ ከዚህ በፊት ያልሰራንባቸው ያልተጠቀምንባቸው ቴክኖሎጂዎች ቢመጡልን እጅግ በጣም ደስ ይለኛል። እና አዳዲስ ቴክኖሎጂዎችን አዳዲስ መሳሪያዎችን አዳዲስ የምንገለግልባቸው እቃዎች መሳሪያዎች መንገዶች ነገሮች የሚሰሩበት ነገሮች የሚከወኑበት አዳዲስ መንገዶች ማግኘት ብንችል እጅግ በጣም ጥሩ ነው። ብዬ አስባለሁኝ እና እንዳልኩት ቴክኖሎጂ ሲባል? መሳሪያ አይደል የብዙ ነገሮች መሳሪያ ነው። ብዙ ብዙ ብዙ ነገሮቻችን አሁን ላይ በጣም ትልቅ አቅም ያለው እንትን ሆኖልናል ብዬ አስባለሁ። በዚህ ዘመን ላለን ሰዎች በጣም ትልቅ አቅም ሆኖልናል ቴክኖሎጂ በራሱ እና እንትን ማድረጊያ መንገድ ነው። ኑሯችንን ህይወታችንን መንገዶቻችንን በተሻለ ፍጥነት በተሻለ ጥራት በተሻለና የኛን ደግሞ ጥረት የኛ ምንድነው የሚባለው ድካም? በቀነሰ መልኩ ስራዎችን እንድንሰራ ነገሮቻችንን እንድንከውን ሀሳቦቻችንን እንድንፈጽም ማግኘት የምንፈልጋቸውን ሰዎች በቀላሉ እንድናገኝ መድረስ የምንፈልጋቸውን ቦታዎች በቀላሉ እንድንደርስ የሚደርገን ነገር ስለሆነ። ቴክኖሎጂ በዚህ ዘመን በጣም ብዙ ውለታ የዋለልን ብዙ ብዙ በጣም ደስ የሚል ነገሮችን ያደረገልን ነገር። እንደሆነ ስለማውቅ አዳዲስ ቴክኖሎጂዎችን ብማር አዳዲስ ነገሮችን በህይወቴ ባውቅ ነገሮች የሚሰሩበትን አዳዲስ መንገዶችን ብማርና ባውቅ በጣም ደስ ነው የሚለኝ።

በመስመር ላይ ገዢ ነህ ያው በጣም አሁን ላይ ደግሞ በጣም እየተለመደ አይደል በመስመር ላይ መገበያየት መግዛት መሸጥ በጣም እየተለመደ። የመጣ ነገር ስለሆነ በጣም ደግሞ እንትን ይቀንሳል ጊዜ ይቆጥዋል እንደሚታወቀው ያው ጊዜ እኮ ይቆጥባል። አንዳንድ ነገሮች ሊኖሩ ይችላሉ ከግምት ውስጥ መግባት የሚገባቸው ነገሮች ሊኖሩ ይችላሉ። ይሄ ማለት የምትገዛው ነገር ማወቅ ወይ ደግሞ ዋጋ የመደራደር እንትኔ በጣም አነስተኛ ነው። በአብዛኛው ጊዜ በመስመር ላይ የሚሸጡ እቃዎች ዋጋቸው በቃ የተወሰነ ነው ማለት ውስን ነው ውስን ማለት ትንሽ ሳይሆን በቃ አንድ ጊዜ ተወስኖ የተተመነ ነው በቃ ሚቀንስ ሚጨምር ነገር የለውም። እና ያን አይተህ ብቻ ነው መግዛት ያለበህ ስለዚህ እንደዚህ አይነት ነገሮች ሊኖሩ ይችላሉ። በአካል ከምትገ ስትገዛ ምናልባት ለነጋዴው አሳምነህ ወይ ደግሞ በተለያዩ ምክንያቶች አስገድደህም ቢሆን አስገድደህ ማለት አሳምነው እንደዚህ ቢይሆን እሱ አውጥቶና አውርዶ የተወሰነ ሊቀንስልህ ይችላል። በመስመር ላይ ሚ ሚፈጸም ግዢ ግን እንደዚህ አይነት መንገዶች የሉትም መቀነስ ሚባል መጨመር ሚባል ነገር የለውም። እና ያ ያ ነገሮች ምናልባት እንደ መጥፎም ባይሆን ግን እንደ አሪፍ ያልሆነ ጎኑ አድርገን ልንወስደው እንችላለን። ከዛ ውጪ ግን በጣም ድካምን ያቀላል እንደሚታወቀው በቀላሉ መስ መሰራት እና በቀላሉ መገኘት ሚችል ነገር ነው። የምትፈልገው ማንኛውም ነገር ማግኘት የመቻል አቅምህ በጣም ከፍተኛ ነው። ምክንያቱም እንደውም አሁን ላይ በከተማችንም በሌሎች የሀገራችን ከተሞችም እንትን እየተለመደ ነው የገበያ ማዕከላት በጣም እየተለመደ ነው። አንድ ፎቅ ሆኖ ወይ አንድ ህንፃ ሆኖ የገበያ ማዕከል ሆኖ ግን ሁሉም ነገር በአንዴ የሚይዝ ማለት ነው። ካፍቴሪያ ያሉበት መዝናኛ ቦታዎች ያሉበት እቃዎች መግዛት ብትፈልግ ምንም ምንም ምንም ሁሉ ነገር አንድ ላይ ተሰብስቦ ልታገኝ ምትችልባቸው የገበያ ማዕከላት አሁን ላይ እየተ እየተገነቡና እየተለመዱ ናቸው። ግን ከቅርብ ጊዜ ወዲህ ገ ገበያዎች በጣም ይለያዩ ነበር። ለምሳሌ እህል መግዛት ስትፈልግ የሆነ ገበያ ማዕከል አለ። ሌላ ነገር ልብስ መግዛት ብትፈልግ ሌላ ቦታ አለ። ብቻ አን በአንድ ጊዜ አንድ ወይ ደሞ የተለያዩ ነገሮችን በአንድ ጊዜ በተመሳሳይ ቦታ የማግኘት እድላችን በጣም አነስተኛ ነበር። አሁን ግን ሁሉ ነገር ኢንተርኔት ላይ አለ ማንኛውም የፈለከው ነገር ማስክ መግዛት ትችላለህ መሸጥም ትችላለህ። እና እንደዚህ አይነት እድሎችን ስለሚሰጠን በመስመር ላይ መግዛት በጣም መልካም ነገር ነው ብዬ አስባለሁ። እንዳልኩት አንዳንድ ነገሮቹን ከግምት ውስጥ ማስገባት ሊጠበቅብን ይችላል። ይህም ማለት ዋጋቸው ውስን መሆኑ ከዛ ደሞ ምታየው እቃ እና ማለት በ ሞዴል ላይ ካየኸው ለምሳሌ ልብስ ከሆነ ሞዴል ላይ ያየኸው ልብስ ወይ ደሞ እቃ ከሆነ ደሞ ፎቶ ላይ ወይም ቪዲዮ ላይ ያየኸውን አይነት እቃ በራሱ ላይሆን ይችላል። ምትገዛው እቃ ይህም ማለት የካሜራው የብርሃኑ ምናምን የተወሰነ ያህል ለውጦች ሊያ ሊያመጣ ይችላል። እና እነዚህ አይነት ነገሮች ከግምት ውስጥ ማስገባት ያስፈልጋል። እንደዛም ሆኖ ግን በመስመ ላይ በመስመር ላይ መገበያየት በመስመር ላይ መ መግዛት በጣም ከእንትኑ በላይ ከአሳሳቢ ከሚሆነው ነገሮቹ በላይ ጥቅሙ እጅግ በጣም ያመዝናል። ብዬ አስባለሁኝና ቅድም ያልኳቸውን አንዳንድ ነጥቦችን ማስተዋል ከቻልን በጣም ጥሩና መልካም ምንለው አማራጭ ነው ብዬ አስባለሁ። ከዛ ባለፈ ደግሞ ቤታችን ድረስ ሊመጡልኝ ይችላሉ እነዛን ያዘዝኗቸው እቃዎች። ቤታችን ድረስ የትም ሳንሄድ የተወሰነ ዋጋ ጭማሪ አድርገን ቤታችን ሆነን እቃዎቻችንን መቀበል ምንችልበትን አጋጣሚ ይዞ ነው። እያመጣልን ወይም ያለንና በጣም ጥሩ ነገር ነው ብዬ አስባለሁ።

የስራ ምግባር ታከብራለህ? የስራ ምግባር እከብራለሁ ያው አዎ እከብራለሁኝ ግዴታም ነው እኮ አይደል ለስራችን ያለንን አክብሮት ለራሳችን ለህይወታችን እና ደግሞ ለነገሮች ካለን አክብሮት ጋር ተዛማጅ ነው ብዬ አስባለሁኝና። ሰዎች የምንሰራውን ስራ ባንወደው እንኳን የምንሰራው ስራ በተለያየ ምክንያት የምንወደውን ስራ እየሰራን ላይሆን ይችላል። ምናልባትም ደግሞ የምንጠላው የማንወደው ስራ ውስጥ ለራሳችንን ልናከብር ልናገኘው እንችላለን። እና በተቻለ መጣን ከቻልን የማንወደው የማንወደው ሲባል ይሄ ከምርጫ አንፃር ሳይሆን አይምሮአችንን ሊቀበለው ከማይችሉ ስራዎች ራሳችንን ብናገል ጥሩ ነው። ከዛ ውጪ ባሉ ግን። ከምርጫችን የተነሳ ማድረግ የምንፈልገው ነገር የተነሳ ግን የማንወደው ስራ ላይ ከሆነን። ሌላው ቀርቶ መውደዳችን እንኳን ቢቀር። በስራው ላይ እስካለን ድረስ የስራ ስነ ምግባር የስነ ምግባር ስራውን የማክበር ነገር ግን ሊኖረን ይገባል ብዬ አስባለሁ። ስራችንን ካላከበርን የምንሰራውን ስራ ካላከበርን አክብሮት ጋር ይሄን አብሮን ለሚሰሩ ሰዎች አክብሮት ከሌለን ለስራው ለራሱ አክብሮት ከሌለን። በጣም አዳጋች ነው ስራን መስራት በጣም አዳጋች ነው ብዬ አስባለሁኝ። እና እንዳልኩት በተቻለው መጠን ምናልባት በተለያዩ አጋጣሚዎች የምንወደው ስራ እየሰራን ላይሆን ይችላል። ነገር ግን ስራውን ማክበር ስራውን መውደድ እንደገና ደግሞ በስራው ላይ እስካለን ድረስ ለስራው የሚገባውን አይነት ወይ ደግሞ ስራው የሚጠይቀውን አይነት ስራ ምግባር መፈጸም ግን ግዴታ ነው ብዬ አስባለሁ። ግዴታ ለራስ ሰላም ሲባል ለስራው መሳካት ሲባል የስነ ምግባር ሰዎች መሆን አለብን ብዬ አስባለሁ።

በምን ትመገባለህ? በእጄ ነው የምመገበው። እኛ የምንበላው የምንመገበው የምግብ አይነት በእጅ የሚበላ ነው። ያው እንጀራ ነው የባህላዊን ብቻ ሳይሆን መደበኛ ምግባችን እንጀራ ነውና በእጃችን ነው የምንበላው። ብዙ በማኒካም የሚባሉ ምግቦችም አሉን በርግጥ ብዙ በማኒካም የሚባሉ ምግቦች አሉን። ለምሳሌ ፍርፍር የእንጀራ ፍርፍር ቅርጫ ፍርፍር ሌሎችም ቆጮ እንደ እንትን የመሳሰሉ ክትፎ ምናምን የመሳሰሉ ነገሮች። ሾርባ መኮሮኒ ሩዝ ፓስታ። እነዚህ እነዚህን ነገሮች በእንትን እንበላለን በማንኪያ ሹኪያ ምናምን እየተጠቀምን እንበላለን። ከዛ ውጪ። በመደበኛነት ምንበላው መግባችን ግን እንጀራ ስለሆነ እንጀራ በወጥ ስለሆነ እንጀራና ወጡን በእጃችን ነው የምንበላው። ጭራሽ በስነ ሰዓት መታጠብ አለብን እጃችንን የታወቀ ነው። መጀመሪያ እጃችንን እንታጠባለን በውሃና በሳሙና ሙሉጭ አድርገን ከታተመን በኋላ ምግባችን ይቀርባል። ከዛ ላይ በዛ ላይ አብረን ነው የምንበላው ማለት። አንዳንድ ጊዜ ብፌ ምናምን ሊኖር ይችላል የሰው ብዛት ካለ የየራሳችን ብፌ ይዘን የራሳችን የሚበቃንን ያህል ምግብ ይዘን እሱን ልንበላ እንችላለን። ከዛ ውጪ ግን አብረን ማድ ላይ ከወንድም እህቶቻችን ጋር ከቤተሰቦቻችን ጋር። አንድ ላይ አብረን ነው የምንበላው አብዛኛው ጊዜ እና ያው በእጃችን ነው የምንበላው። በእጅ መብላት በጣም የተለመደ ነገር ነው እኛ አገር እንዳልኩት ደግሞ አብዛኛው የምንበላቸው ምግቦች። አብዛኛው አብዛኛው የባለደጃ ምግቦቻችን እንጀራ ከእንጀራ ጋር የተያዙ ነው። በመደበኛነት እንጀራ ነው የምንበላው ወጡ ምናምን ሊቀያየር ይችላል የጾም የፍስክ እያልን የተለያየ አይነት የወጥ አይነቶችን መቀያየር እንችል ይሆናል። እንጂ ከዛ ውጪ ግን በመደበኛነት እንጀራ ስለሆነ የምንበላው እንጀራ ደግሞ በእጅ የሚበላ ምግብ ስለሆነ በእጃችን ነው የምንበላው።

ለሌሎች ማስተማር ትችላለህ ወይ? አዎ ጓደኞቼ እንደሚሉኝ ጓደኞቼ ብቻ ሳይሆን ሌሎች የቅርቤ ሰዎች እንደሚሉኝ። ነገሮችን ማብራራት ነገሮችን ማስረዳት ትችያለሽ ነው የሚሉኝ። እና ይሄንን ችሎታ እኔም ራሴ ላይ አየዋለው አንዳንድ ጊዜ። አንዳንድ አንዳንድ ነገሮች አሉ አይደለ ለማስረዳት ለሰዎች ገለጻ ለማድረግ የሚከብዱ የሚከብዱም ባይሆን ግን የሚያስቸግሩ። አንዳንድ ነገሮች አሉና እነዛን ነገሮች ግን እኔ በቀላሉ ቀለል ያሉ አገላለጾችን በመጠቀም በቀላሉ ስገልጻቸው ሳብራራቸው እራሴን አገኘዋለሁና። ሰዎችን ማስተማር ታናናሽ እህቶቼን ማስተማር ከትምህርት ጋር በተያያዘ ያልገባቸውን ነገሮች ማስተማር በደንብ ነው የምችለው። እና እንደውም የሆነ እድሜ አከባቢ አስተማሪ ምሆን ይመስለኝ ነበረ። ጥሩ አስተማሪ ምሆን ይመስለኝ ነበረና። ስምንተኛ ክፍል ነው ምናምን እያለሁ የገጠመኝን አጋጣሚ ላንሳው። እንዲሁም ምንድነው የተከሰተው? እንግሊዘኛ አስተማሪያችን ነበሩና በጣም ትልቅ ሰውዬ ናቸው። ማለት ያኔ ሽማግሌ እንላቸው ነበረ ሽምግል ያሉ ናቸው እና። ክላስ ክፍል ውስጥ እያስተማሩን ምናምን ነገር ምን ይሉናል ምንድነው መሆን የምትፈልጉት? እያሉ ሁሉንም ተማሪዎች ይጠይቃሉ ማለት ነው። በጣም የሚገርም አስተማሪ ነበሩ። ሁሉ ነገራቸው በቃ ከእንትን ጋር ይሄ አሁን የእንግሊዘኛ አስተማሪ ናቸው የቋንቋ አስተማሪ ናቸው። አስተምረው በቀላሉ መውጣት ይችሉ ነበር። ግን እሳቸው በቃ ከእንትን ውጪ ከሚያስተምሩን ትምህርት ውጪ እንትን ይፈልጋሉ በቃ ስነምግባር እንዲኖረን። ጥሩ ተማሪዎች እንደንሆን ሰዎችን የምናከብር ብቻ ለህይወታችን የሚጠቅሙን ነገሮች እኛን ለማስያዝ በጣም የሚጥሩ አይነት አስተማሪ ነበሩና። በተለያየ መንገድ የተለያየ ትምህርት ነበር የሚያስተምሩን። እንደውም አሁን ቅድም ልናገረው ካሰብኩት አጋጣሚ ውጪ። የሆነ ቀን ምን አደረጉ? እያስተማሩ እያስተማሩ ፊት ለፊት ቆሙ ማለት ነው። እያስተማሩ ነበርና በድንገት ወደኋላቸው ዞሩና የጋውናቸውን ኮሌታ አሰሩት ማለት ነው። አንገታቸው ላይ ጠበቃ አድርገው ያዙት ከረባታቸው እንዳይታይ ማለት ነው። አድርገው ያዙት ከዛ በኋላ። ምን አይነት ከረባት ነው ያደረኩት? ያስተዋለ አለ ወይ ምናምን ብለው ጠየቁ? ሁላችንም እያየናቸው ነበረ ከርባት እንዳረጉ። እኔ በግሌ አስተውያለሁ ግን ምን አይነት ቀለም ያለው ከረባት እንዳደረጉ ጭራሽ አላስታውስም። ከዛ በኋላ እንትን ጥቁር ቃይ ምናምን የተለያየ መልስ ሰጠ ማለት ነው። ከዛ አይደለም አሉና። ዞር ብለው አሳዩን ማለት ነው። በቃ አስተውሉ የምታዩትን ነገር በስነስረኣት አዩ። አሁን አይታችሁኛል እኮ ምን አይነት ከረባት መልበሴን? አይታችኋል ግን በቃ ስላላስተዋላችሁ ነው እንደዚህ አይነት ነገር የገጠማችሁ ስጠይቃችሁ ማትመልሱ በትክክል ያልመለሳችሁኝ ስላላያችሁኝ ሳይሆን ስላላስተዋላችሁ ነው። ስለዚህ የምታዩት ነገር አስተውሉ ምናምን ብለው ምክር ሰጡን ማለት ነው። እና በጣም የምወዳቸው አስተማሪ ነበሩ እና ወደ ቀድሞ አጋጣሚዬ ስመለስ። ሁላችንም እየዞሩ እንትን ይጠይቁናል። ምንድነው መሆን የምትፈልገው ምንድነው መሆን የምትፈልገው እያሉ? ይጠይቁናል ከዛ በኋላ ሁሉም የተለያየ መልስ ሲሰጥ። እኔ አስተማሪ ነው መሆን ምፈልገው አልኩኝ። ከየት እንዳመጣሁት አላውቅም በፍጹም አላውቅም። ምናልባትም ያኔ ወንድሞቼ አስተማሪዎች ነበሩ የዩኒቨርሲቲ አስተማሪ የሆነ ወንድም ነበረኝ ምናልባት ምናልባት እሱን አይቼ ይሆን አላውቅም። እና እንደዛ አልኳቸው አስተማሪ ነው መሆን ምፈልገው አልኳቸው። እና በጣም ደነገጡ በጣም ደስ አላቸው። እንደ አጋጣሚ ሆኖ ከክፍል ሙሉ እኔ ብቻ ነኝ አስተማሪ መሆን እፈልጋለሁ ያልኳቸው እና በቃ። አስተማሪ ሲባል ምን ያህል የሚከበር ሙያ ምን ያህል ዋጋ ሊሰጠው የሚገባ ሙያ እንደሆነ በደንብ አብራርተው ነገሩን። ከዛ ደግሞ የገለጧችኋቸው ፓይለትም ይሁን ዶክተርም ይሁን ኢንጂነርም ይሁን ሌሎች ሌሎች እንትኖች ሌሎች የሙያ ዘርፎች። ከአስተማሪ ነው የሚወጡት እና በቃ አስተማሪን ማክበር አስተማሪን መውደድ አስተማሪ ለመሆን መመኘት። ምን ያህል ደስ የሚል ነገር እንደሆነ ሲያብራሩ ነበርና እኔም ለማስተማር የምችል ይመስለኛል።

ማታ ምን አይነት ድምጽ ትሰማለህ? ማታ ምን አይነት ድምጽ ይሰማል ጸጥታ ይሰማል። ጸጥ ረጨ የአለ ድምጽ ይሰማል። ምንም አይነት ጸጥታ ምንም አይነት ድብጽ ማታ ላይ አይሰማም። ምናልባት ከመዝናኛ ቦታዎች የሚወጡ ሙዚቃዎች ምናልባት ሊሰሙ ይችላሉ ይሄም በጣም በከፍተኛ ድምጽ የተከፈቱ ከሆኑ። ምናልባት እንደዚህ አይነት ሙዚቃዎች ይሰማ ይሆናል። ከዛ በለፈ ግን ምን አይነት ድምፆችን ልሰማ እችላለሁ። ከዛ ባለፈ ጸጥታ ነው ማታ ላይ ጸጥታ ነው። ደስ በሚለኝ ሁኔታ ጸጥታ ነው ላዳምጥ የምችለው ማታ ላይ። ከዛ ባለፈ የጅቦች ድምጽ የውሾች ድምጽ። የውሾች በተለይ የውሾች ድምጽ ያው ይሰማል። ማታ ማታ ሁልግዜም በሚባል ደረጃ እኛ ቤት እንኳን የለም። ግን ጎርቤቶቻችን ጋር ያሉ ዉሾች አሉ እና እነዛ የነሱ ዉሾች ሲጮሁ ልንሰማ እንችላለን። እና እነዛ ነገሮችን እሰማለሁ ከዛ ባለፈ ግን። የምሰማቸው ምንም አይነት ድምጾች የሉም በተለየ ሁኔታ የምሰማቸው ድምጾች የሉም። ጸጥታ ነው የሚሰማው ማታ ማታ። ያው ጸጥታ ራሱ እኮ ይሰማል ድምጽ አለው ጸጥታ በራሱ ድምጽ አለው። እና ማታ በራሱ የሆነ ድባብ አለው የሆነ ድምጽ አለው በጣም ደስ የሚል። ነገር አለውና እሱ እሱ ነገር አለ።

የምትወደው እንስሳ ምንድነው? እኔ ምወደው እንስሳ እንስሳ መውደዴን እኔ ራሱ እርግጠኛ አይደለሁም። ግን ምናልባት ምንም የሆነ መጥቀስ ካለብኝ የምወደው እንስሳ ብዬ ልል የምችለው። ወፎችን እወዳለሁ ወፍ እወዳለሁ የወፍ ዝርዬ እወዳለሁ። ውበታቸው ደስ ይለኛል በጣም ቆንጆዎች ናቸው። ወፍ ሆኖ ማያምር አለ ምናልባት ቁራ። ቁራ ራሱ ጥቁረቱ ያምራል አይደለ። እና ወፎች እወዳለሁ ነጻነታቸው ደስ ይላል የመብራር ፍላጎታቸው ደስ ይላል ያለመጨነቅም። መሳሪያነታቸው ደስ ይላል ወፎች አይጨነቁም። መፅሀፍ ቅዱስ ላይም እንደሚገለጠው። ወፎችን እዩአቸው አይደለ አይጨነቀውም አያርሱም አይዘሩም ግን ደግሞ ምግባቸው ተዘጋጅቶ ነው የሚጠብቃቸው ስለሚያምኑ ብቻ ማለት ነው። እና ምንም አይነት ጭንቀት የለባቸውም። ግባቸውን ከየት እናገኛለን የት እናድራለን የት እናመሻለን የት እንኖራለን ብለው አይጨነቀውም በፍጹም አይጨነቁም። ከዛ አይነት በቃ ምግባቸውን የሚያዘጋጅላቸው አምላክ አላቸው። እሱን አምነው ነው የሚኖሩት። ወፎች እና ያለመጨነቅ የመረጋጋት የማመን ከዛ ደግሞ የነጻነትም ጭምር እንትን ናቸው አምሳያ ናቸው ወፎች ብዬ ስለማምን። አንዳንድ ጊዜ መብረር አያምሯችሁም አምሮኝ ያውቃል። መብረር አምሩኝ ያውቃል እና ሰማይ ላይ መብረር። በነጻነት ካለ ምንም ሀሳብ መብረርም በጣም ተመኝቼ አውቃለሁና ደስ ይለኛል እንደዛ ማድረግ ስለዚህ። የነጻነት ያለ ምንድነው? ያለመታሰር ስሜት ነፃ የመሆን የፈለጉትን ነገር በፈለጉት ሰዓት የማድረግ ምሳሌ ናቸው ብዬ አስባለሁ። ወፎች እንደሚታወቀው እና በየሄዱበት የራሳቸው ጎጆ ይቀልሳሉ ልጆቻቸውን ይከባከባሉ። ይራባሉ ይወልዳሉ ይበላሉ ይጠጣሉ የሚፈልጉትን ነገር በህይወት ያገኛሉ ከዛ ደግሞ በነጻነት ይንቀሳቀሳሉ። ምን አይነት አስደሳች ኑሮ። ኑሮ እንዳላቸው ምናልባት እንስሳ እነሱ ራሱ ላያውቁት። እኔንጃ ማወቃቸውን እርግጠኛ አይደለሁም ግን። ላያውቁት ይችላሉ ሊያውቁት በማይችሉት መጠን። በጣም የሚያስቀና ህይወት በጣም የሚያስቀና ነጻነት። በጣም የሚያስቀና ውበት። ነው ያላቸውና ምናልባት የምትወጅው ሰው ብዬ ብጠየቅ። ከዛ ውጪ ባሉ ከቅርብ ቅርብ ከሚገኙ እንደ ውሻ ድመት ምናምን ያሉኝ እንስሳቶችን። ከምወዳቸው ይልቅ የምፈራቸው ነው የሚመስለኝ እና አስፈሪ እንትናቸው መልካቸው ይታየኛል። ከምወዳቸውና ከምቀርባቸው ይልቅ ስፈራቸውን ራሴን የማገኘው ማለት ነው። እና የምትወጂውን እንስሳ ብዬ ብጠየቅ። ምናልባት ወፎቹን ነው ላነሳ የምችለው ማለቴ ነው። ከዛ ውጪ ያሉትን እንስሳት። ብዙ እንትን የለኝም ብዙ የተለየ ስሜት የሚሰጠኝ እንስሳ የለም።

የቪዲዮ ጥሪ ታደርጋለህ። አዎ እንዴ። በጣም በጣም አሪፍ አማራጭ ነው በስልክ ብቻ ከምታወራ ከሰዎች ጋር ከምትወዳቸው ጋር በስልክ ብቻ ከምታወራ በቪዲዮ ጥሪ ማውራት በጣም ጥሩ አማራጭ ነው። ፊታቸውን ፊታቸውን እያየህ መልካቸውን እየተመለከትክ ምናልባትም ደግሞ ካገኘሃቸው ረጅም ጊዜ የሆነ ወይም ደግሞ ካየሃቸው ረጅም ጊዜ ያስቆጠርካቸው ወዳጆች ከሆኑ በተለይ በስልክ ብቻ ወይም በድምፃቸውን ብቻ ከምትሰማ በአይንህ እያየሃቸው ያሉበትን ሁኔታ እየተመለከትክ ቢሆን ይበልጥ ይመረጣል ብዬ አስባለሁኝ። እና ከዛ አንፃር በጣም ደስ እያለኝ ቪዲዮ የምልክላቸው ቪዲዮ ጥሪ የማደርግላቸው ወንድሞች እህቶች ጓደኞች እና የቅርብ ሰዎች አሉኝ። ከዛ እንዳልኩት ደግሞ በጣም ጥሩ አማራጭ ነው። በተለይ ከቤተሰብ ርቆ ረጅም ሩቅ ቦታ ያለን ሰው በጣም አሪፍ አማራጭ ነው ብዬ አስባለሁኝ። በድምጽ ብቻ ከምታገኛቸው የምትወዳቸውን ሰዎች ድምፃቸውን እየሰማህ በዛ ላይ ደግሞ ፊታቸውን እያየህ ያለበትን ሁኔታ እየተመለከትክ ማውራት ይበልጥ ናፍቆትህን እንድትወጣ። ከዛ ደግሞ እና እኔ ናፍቆትህን እንድትወጣ ፍቅርህን እንድትገልጽ የሚያደርግ በጣም ስሜታዊ የሚያደርግ ነገር ነው ብዬ አስባለሁ። ማለት ሩቅ ቦታ ላይ በተለይ ያለን ሰው ማለት በአመታት ውስጥ ያልተገናኙ ወዳጆች በአመታት ውስጥ ያልተገናኙ ጓደኛማቾች ሊሆኑም ይችላሉ። ምናምን እና የዛን ሰዎችም መገናኘት ከእነሱ ጋር መገናኘት ከእነሱ ጋር ማውራት በአካል የማውራት ያህል በአካል የመገናኘት ያህል ስሜት ስላለው እጅግ በጣም ጥሩ አማራጭ ነው ብዬ አስባለሁ። እኔም በቪዲዮ የምደውልላቸው በቪዲዮ ጥሪ የማደረግላቸው ወዳጆች አሉኝ ጓደኞቼ አሉ። እና ለሁላችንም በጣም ጥሩ ነገር ነው እዚህም ያሉ ጓደኞቼ በቪዲዮ ጥሪ አደርግላቸኋለሁ። በቃ በተለይ ከአንዷ ጓደኛዬ ጋር እያንዳንዱ የቀናችንን ውሎ በሚባል ደረጃ በስልክ እና በድምጽ ጥሪ ነው የምናደርገው። እና አንዳንድ ቀን ግን በቃ ደስ ሲለኝ እሷም ትደውልልኛለች በቪዲዮ እኔም አንዳንድ ጊዜ እደውልላታለሁ ቪዲዮ እያደረኩኝ ምናምን እና ደስ የሚል ጊዜ እናሳልፋለን ማለት ነው።

ከአለቃህ ጋር ግንኙነትህ እንዴት ነው? አለቃዬ ጎደኛዬ ነች። እንደ አጋጣሚ ሆኖ ከእሷ ከ ተቀጥራ የምትሰራበት ቦታ። በነገራችን ላይ ገና ስራውን አልጀመረችውም ነበር ለኔ ስትደውልልኝ ማለት ነው እና ገና አልጀመረችውም ነበር። ከዛ እንዲህ እንዲህ ያለውን ስራ ልጀምር ስለሆነ ምናምን ብላ። ሌላ ቦታ ግን ነበረች። ስትጀምረው ስራውን እዚህ አልነበረችም ሌላ ቦታ። በስራ አጋጣሚ ሄዳ እዛ ሆና ፕሮፖዛሉን ቀርጻ ምናምን ያለውን ነገር ጨራርሳ ከጨረሰች በኋላ ነው ወደዚህ የመጣችው። እና እዚህ መጥታ አንዳንድ እንቅስቃሴዎችን ማድረግ ከጀመረች በኋላ ለኔ ደወለችልኝ ማለት ነው። ደወለችልኝ እና አወራን እንዲህ እንዲህ ያለው ነገር ለመጀመር እያሰብኩ ነው ምናምን ስትለኝ በጣም ደነቀኝ ማለት ነው። ለምንድነው የደነቀኝ እንደ አጋጣሚ ሆኖ ከሆኑ ቀናት በፊት። ከሌሎች ሰዎች ጋር እያወራው ነበረ ስለዛ ስራ ስልጠና ለመውሰድ ከሌሎች ሰዎች ጋር እያወራው ነበርና አጋጣሚው መገጣጠሙ እጅግ በጣም አስደነቀኝ። ማለት ነው እንደዛ ብላ ስትደውልልኝ የሆነ ነገር ነበር የተሰማኝ። ከዛ እሺ ችግር የለውም ደስ ይለኛል ተገናኝተን እናውራ ምናምን አልኳት። ተገናኘን አወራን ረጅም ጊዜ አወራን ያሰበችውን ነገር በጠቅላላ ነገረችኝ አስረዳችኝ ምናምን ነገር። እኔም ደስ አለኝ። እኔ እንጃ እንዴት እንደሆነ በምን መንገድ እንደማግዝ አላውቅም ነበር። በርግጥ ያኔ በምን መንገድ ለስራው አስተዋጽኦ እንደማደርግ ምንም አይነት እንትኑ አልነበረኝም እውቀቱ አልነበረኝም ምንም አይነት መረዳቱ አልነበረኝም። ግምቱ ጥርጣሬ ምንም ምንም ነገር አልነበረኝም። እና ከዛ ምን አደረኩኝ እሷን እሺ አልኳት በቃ እንደዚህ እንደዚህ ያለውን ነገር። እየተከታተሉክ ነበረ እንደዚህ አይነት ስልጠናዎችን ለመውሰድ እያሰብኩ ነበረ ስላት እሷ ራሱ በጣም ገረማት ምናምን። ነገር ከዛ በሰፊው አወራን ስለቦታው ምናምን ምናምን አወራን ነገር። ከዛ ጥሩ ብለን ከአመት በፊት ነው ምናምን ስራውን ጀመረ። አመት አይሞላውም ግን። ጀመርነው ስራውን አመት ሊሞላው በጣም ትንሽ ጊዜ ነው። የሚቀረው እና ስራውን ጀመርነው ረጅም ጊዜ አልወሰደብንም። የዝግጅት ጊዜ የሆነ ያህል ወራት ወስዶብናል። ከዛ ስራውን ጀመርነው አሁን አሁን ላይ በቃ ስራው ተከፍቶ ብዙ ሰዎች ጋር ተዳርሶ። እሷ እንደ ዋና ምንድነው? አስተዳዳሪ ልበለው ስራ አስኪያጅ ስራውን ታስኬዳለች። ከሷ በመቀጠል ደግሞ እኔ አለውኝ ማለት ነው። አንዳንድ ነገሮችን እኔም በ በማገዝ በማሰራት ያው ያሉትን ስራዎች በማስፈጸም ሂደት ውስጥ አብረን እየሰራን ነው ማለት ነው። እና ከጓደኛ ወይ ከአለቃ ከጓደኛ ጋር መስራት ማለት ነው በቃ። አለቃዬ ናት በእንትኑ ግን። ጓደኛዬ ናት። እና ከጓደኛ ጋር አብሮ መስራት በጣም ደስ ይላል አንዳንድ ጊዜ እንትን ይሆንብናል። ይምታታብናል ጓደኝነትና ስራው ትንሽ ይምታታብናል ይመስለኛል። ግን ደግሞ ሁለታችን አብረን ነው የምንሰራው በቃ። እና ብንሳሳትም ልክም ብንሆን ስህተቶችን ብንሰራ ምናምን በቃ አሁን ሁለታችን ብቻ ነን ያለነው። እና እየተጋገዝን እየተረዳዳን እየተግባባን በተቻለን መጠን እስካሁን ላይ ዘልቀናል። ለቀጣይ ደግሞ በጣም ብዙ ረጅም መንገዶችን አብረን እንደምንጓዝ ነው የምናስበው ምክንያቱም ረጅም ረጅም በጣም ረጅም የሚባል ጊዜ ነው የሚጠብቀን ከዚህ በኋላ። በጣም ደስ እያለን ነው የምንሰራው በጣም ደስ እያለን። ነው ስራውን እየሰራን ያለነው እና ከዚህ በኋላ በጣም መልካም ጊዜ ኖረናል ብዬ አስባለሁ። እና ከጓደኛ ጋር መስራት በጣም ደስ የሚል ነገር ነው ስራው በራሱ አለልቺ። ነገር ሆኖ። ጓደኛ ጋር ሲሆን የምትወደው የምታውቀው የምትቀርበው። ሰው ጋር ሲሆን ደግሞ ስራ ስራነቱ ወይም ደግሞ ስራ በራሱ የሚሰጥህን ይሄ ምንድነው? መደበኛነት ወይም ቁምነገረኝነት። ትንሽ ቀንሶት ደስ ብሎህ እየሳቅክ እየተጫወትክ እየተዝናና የምታደርገው ነገር የመሆን እድሉ በጣም ከፍተኛ ነው። ብዬ አስባለሁ። እና በዛ መንገድ ነው እየሰራን ያለነው አሁን ላይ።

ግጭቶችን ማስተካከል ትችላለህ? አዎ ግጭቶችን ማስተካከል እችላለሁ። ደስ ይለኛል ማለት ግጭት ከተባለ እኮ መስተካከል የሚገባው ነገር ነው አይደለ። አብረህ ብትሰራ ከማንም ጋር ማለት ነው አብረሃቸው ከምትሰራቸው አብረሃቸው ከምትኖራቸው ሰዎች ጋር ግጭት መፈጠሩ የሆነ የሚያቃርን ነገር ላያስማማ የሚችል ነገሮች መፈጠራቸው ምናልባት አይቀሬ ነገር ነው። ከዛ ግን ግጭቶችን የምትፈታባቸው መንገድ የምታስተዋክልላቸው የምታስተዋክልባቸው መንገዶች ግን የግድ ጤናማና የተስተካከሉ መሆን አለባቸው ብዬ አስባለሁ። እና እንዳልኩት ከሰዎች ጋር አብረህ ስትሰራ ጓደኛም ይሁን የቅርብ ሰው ማንም ይሁን ግን ግጭቶች እና አለመግባባቶች መፈጠራቸው የግድ ነው። በቃ ከሰዎች ጋር ነው የምትሰራው ሰው ደግሞ የረየ ራሱ የሆነ ሀሳብ አስተሳሰብ ስሜት። መረዳት በቃ የየራሱ የሆነ ዋጋ የሚሰጠው ነገር ሊለያይ ይችላል። በቃ አብረህ በምትሰራበት ሰዓት አንዱ ዋጋ የሚሰጠው ነገር ለአንዱ ተራ ነገር ሊሆን ይችላል። እና ዋጋ የምንሰጣቸው በህይወታችን ውስጥ ዋጋም እና የምንሰጣቸው ነገሮች ሁሉ ሊለያዩት ስለሚችሉ በነዛ አሁን በጠቀስኳቸው ምክንያቶች አብረሃቸው ከምትሰራቸው ወይም አብረሃቸው ከምትኖር ከምትኖር ሰዎች ጋር ግጭቶች ሊፈጠር ይችላሉ። ግን ጓደኝነትህ ወይም ፍቅር አብሮነት ስለሚበልጥ ብቻ ግጭቶችን የማስተካከል ሂደት ሊኖር ከባድ ብዬ አስባለሁ። ለዛውም ጤናማ በሆነ መንገድ ማለት ነው። እጅግ በጣም በተቻለን መጠን ጤናማ በሆነ መንገድ ግጭቶቻችንን ማስተካከል። ከዚህ በፊት ያጋጠመውን የነበሩ ነገሮችን እንደ ምሳሌ ማንሳት ያስፈልጋል ብዬ አስባለሁኝ።

የምትመኘው ስራ ምንድነው? አሁን እያሰራሁት ያለሁት ስራ ምኞቴ ነው። በዚህ መልኩ ይሆናል ብዬ አልጠበቅኩትም በዚህ መንገድ ይሆናል ብዬ በጭራሽ አስቤው አላውቅም መንገዱን አላውቀውም ነበር እውነቱን ለመናገር። ግን አሁን የሰራሁበት ያለሁት ስራ ምኞቴ እንደሆነ መናገር እችላለሁ መቶ ፐርሰንት ማለት ነው። እና ከአእምሮ ጋር በተያያዙ አንዳንድ ነገሮች እንደሚምን እንደሚስቡኝ ሰዎች አይምሮአቸውን መረዳት ያላቸውን እየተሰማቸው ያላችሁ እየተሰማቸው ያለውን ስሜት መነሻው ምን እንደሆነ ከአእምሮአቸው እና ከሚያስቡት ነገር አንፃር ምን ሊሆን እንደሚችል ማወቅ። ብዙ ጊዜ ሲመስጠኝና ለመረራት ስሞክር ራሴን አገኘው ነበረ። በተደጋጋሚና ግን እንዳልኩት በዚህ መንገድ ይሆናል በዚህ መንገድ። እሰራበታለሁ ወይ በዚህ መንገድ ራሴን እገልጽበታለሁ ብዬ ግን በጭራሽ አስቤ አላውቅም ነበረ። ግን በቃ ይመስገን አሁን ላይ እየሰራሁት ያለሁት ስራ በጣም ለኔ ምኞቴ ነው ብዬ ነው ማውራት የምችለው። ሰዎችን ማገዝ ነው ህፃናት ላይ መስራት ነው። ከዛ ነው ብዙ ብዙ ብዙ ቤቶች ላይ ያንኳኳ ብዙ ቤቶችን። ሰላም ያሳጣ በተቃራኒው ደሞዝ መፍትሄ ምንድነው እንዴት ነው ነገሩ። መፍትሄ ያልተገኘ ያ ያላገኙበት ያልተገኘለት ነገር ስለሆነ በጣም ደስ ብሎኝ ወድጄው። ጸልዬበት የምሰራው ስራ ነው። እና የምር እኔ ይርዳኝ ነው የምለው ይርዳኝ ምክንያቱም። እንዳልኩት ነው በቃ ደስ ብሎኝ ወደዚህ እንደሚወስደኝ ሳላውቅ የጀመርኩት ስራ ነው። አሁን ያለበትን መልክ አሁን ያለበትን ደረጃ አሁን ያለኝን ያህል መረዳት ይኖረኛል ብዬ በጭራሽ አስቤ የማላውቀው መንገድ የተገኘሁበት ስራ ስለሆነ። ደስ ብሎኝ ምኞቴ መሆኑ ደግሞ ካረጋገጥኩ በጣም ትንሽ ቆይቻለሁ ብዬ አስባለሁ። መጀመሪያ አካባቢ በጣም ይደናገረኝ ነበረ ምንድነው? ምን እያደረኩ ነው? ምን እየሰራሁ ነው? ምን ላይ ነው የሚለው? ነገር በጣም ይደናገረኝ ነበረ። ምክንያቱም አንዳንድ ጊዜ ስራን እንደ ስራ ታየዋለህ ማለት ገቢ እንደምታገኝበት ነገር ምናልባት ልታየው ትችላለህ ከዛ ባለፈ ግን እንትን አታየውም። ከምኞትህ ጋር ከህልምህ ጋር ግን አታገናኘውም። አብዛኛው ጊዜ ወይ ደግሞ እኔ ዘግቻለሁ ከልሜው ጋር ያንን ስራ ለማገናኘት ማለት ነው። አሁን ግን። በቃ ቀስ በቀስ እየገባኝ ሲመጣ ልክ ይሄን ያህል በመሰጠት ይሄን ያህል። በመመሰጥ የምሰራው ስራ ለካ ህልሜ ቢሆን ነው። ለካ ምኞቴ ቢሆን ነው። ያ ስራ እያልኩኝ አሁን ላይ ከአእምሮዬ ጋር ከራሴ ሀሳቦች ጋር ምኞቴና ህልሜን ነው ብዬ ከማስበው ነገር ጋር። አንድ እያደረኩት ነው ብዬ ማውራት እችላለሁ። ስራውን እና ደስ ብሎኝ ደስ እያለኝም እየሰራሁት ያለው ስራ ነው። በጣም ደስተኛ ነኝ እጅግ በጣም ደስተኛ ነኝ። አሉ እንትን እንደሚፈልግ አውቃለሁ። ጥራት እንደሚፈልግ አውቃለሁ። ትጋት እንደሚጠይቅ አውቃለሁኝ። ድፍረት እንደሚጠይቅ አውቃለሁኝ። ከዚህ ባለፈ ደግሞ በጣም ትልቅ የሚባል ደረጃ ሊደርስ የሚችል የስራ ዘርፍ እንደሆነ። አውቃለሁኝ ብዙ ሰዎች ጋር እንደሚደርስ ብዙ ቤቶች እንደሚያንኳኳ ተስፋ አደርጋለሁ። ከዛ ባለፈ ግን እንዳልኩት ትጋት ይጠይቃል ትግስት ይጠይቃል መበርታት ይጠይቃል። ድፍረት ይጠይቃል ራስን ማሳደግ ይፈልጋል ራስን ማሰልጠን በየጊዜው። ያለንበትን ደረጃ መመርመር መጣር ለማወቅ። መመኘት ለማወቅ መጣር ጥረቶችን ማድረግ አዳዲስ ሰዎች ጋር መተዋወቅ አዳዲስ የስራ ግንኙነትን መፍጠር ያስፈልጋል። በየጊዜው ነገር ግን። እንደዛ መሆኑ ሳልፈራ በድፍረት እየሰራሁት ያለው ስራ ስለሆነ። ሰዎችን የተገናኘሁበት ሰዎችን ያወቅኩበት ወዳጆች ወላጆች እያገኘሁበት ያለው ስራ ስለሆነ እጅግ በጣም ደስ ብሎኝ። ምኞቴ መሆኑን ካወቅክ ያረጋገጥኩት አይነት ስራ ነው እየሰራ ያሉትና በዚህ በጣም በጣም እጅግ በጣም ደስተኛ ነኝ።

ላፕቶፕ አለህ አሁን ላይ ላፕቶፕ የለኝም የለኝም ነበረችኝ ነበረችኝ አንድ ላፕቶፕ ነበረችኝ ለወንድሜ ሰጠሁት። ድሮ ተማሪ እያለሁ የኮሌጅ ተማሪ ሆኜ የተገዛችልኝ። ላፕቶፕ ነበረች ወንድሜ ነበር የገዛልኝ እና ሌላኛው ወንድሜ ወሰዳት ከዛ በኋላ በቃ አልመለሰልኝም። አሁን ላይ በግሌ የምጠቀመው ላፕቶፕ የለኝም። የለኝም ስልኬ ነው የምጠቀመው አብዛኛው ነገር መስራት ስፈልግ ስልኬን ነው የምጠቀመው። ከስራ ጋር በተያያዙ የምሰራቸው አንዳንድ ነገሮች ሲኖሩ ደግሞ የሰዎችን የወንድሜን አንዳንድ ጊዜ የወንድሜን ሌላ ሌላ ጊዜ ደግሞ የጓደኞቼን አብሮኝ የሚሰሩ ጓደኞች የነሱን በቅርበት እጠቀማለሁ። ከዛ ውጪ ግን የራሴ የምለው የራሴ የምለው ላፕቶፕ ኮምፒውተር የለኝም። ያሳዝናል። አሁን ደግሞ ዋጋቸው በጣም ተወደደ እንጂ ቅርብ ጊዜ የመግዛት ሀሳቡ ነበረኝ። ምክንያቱም አንዳንድ ስራዎች ከቤት ሆኜ የምሰራቸው አንዳንድ ስራዎች እየመጡልኝ ነበር። እና እነዛን ስራዎች ለመስራት የግድ ኮምፒውተር ያስፈልገኝ ስለነበረ። የመግዛት ሀሳቡ ነበረኝ። ቅርብ ጊዜ ከዛ ግን አልሆነም አልሆነም ማለቴ ትንሽ ተወደደ። ከዛ የምፈልገው አይነት ጥራት ያላቸውን ኮምፒውተሮች ማግኘት አልቻልኩም። በጊዜው በጊዜው ከዛ በኋላ ግን ቀስ እያልኩኝ ሀሳቡንም ተውኩት። ምናልባት በቅርብ ጊዜ የራሴ የሆነ ነገር ይኖረኛል ብዬ አስባለሁኝ። ከዛ በኋላ ለጊዜው ግን የላፕቶፕ የለኝም። ለመጠቀም ሳስብ ወይ ኮምፒውተር የሚያስፈልጋቸውን ስራዎች ሲመጡ የጓደኞቼን የወንድም የወንድሜን ላፕቶፕ ነው የምጠቀመው ማለት ነው። እና በጣም አገልግላኛለች የመጀመሪያ የነበረችዋ ላፕቶፕ በጣም አገልግላኛለች። ብዙ ነገሮች ይዤባታለሁ ፊልም አይቼባታለሁ። ሙዚቃ ሰምቼባታለሁ አሳይመንቶቼን ሰርቼባታለሁ። ብዙ ፋይሎቼን ሰነዶቼን አስቀምጬባታለሁ ምናምን። ከዛ በኋላ በሆነ አጋጣሚ ወንድሜ ለስራ ፈልጓት ጠይቆኝ ሰጠሁትና ሳይመልስልኝ ቀረ።

የትኛውን የቀኑን ሰዓት ትወዳለህ? ጠዋት ማታ ሁለቱም ሁለቱም ልምረጥ ይፈቀድልኝ እባክህ። ሁለቱም ነው የምወደው ጠዋትና ማታ እወዳለሁ። በተለይ ጠዋት በተለይ ማታ ወይ እኔ ጠዋት ማታ እወዳለሁ። እውነት ቀንም በጣም ቀን አልወድም ቀን አልወድም ማለት አልወድም ሳይሆን እንትኔ ምርጫዬ ውስጥ አይደለም። ማተ ቃ ምንድነው የሚባለው ጠዋት በጣም ነው የምወደው። የጠዋት ሰው ነኝ ብዙ ጊዜ እናገራለሁ የጠዋት ሰው ነኝ። በጠዋት ተነስቼ ነገሮቼን መፈጸም ነገሮቼን መከወን የምወድ ሰው ነኝ ሁሉም ነገር ጠዋት ላይ ረጅም ጠዋት ረጅም የሚባል ጠዋት እንዲኖረኝ የምፈልግ አይነት ሰው ነኝ። እና ደስ ብሎኝ ለራሴ ሰጥቼ ፀሀይ ስትወጣ ተመልክቼ ሰውነቴን አረጋግቸ አእምሮዬን ሰብስቤ ደስ እያለኝ ወይኔ ደስ እያለኝ ነው የማሳልፈው። ጠዋቴን በጣም ነው የምወዳት። እና እንደዛ ማድረግ ሰው ስለሆንኩኝ በጣም ደስ እያለኝ የማደርገው ነገር ነው እና ጠዋት እወዳለሁ። ከዛ ባለፈ ማታም እንደዚሁ ማታ ደግሞ ከስራ መልስ ሻወሬን ወስጄ ልብሴን ቀይሬ ቀለል ያለ ልብሴን ለብሼ ደስ ብሎኝ ቀሎኝ ከዛ ባለፈ ደግሞ። ምንድነው የሚባለው? ጨረቃና ከዋክብትን ተመልክቼ የነፋሱ የማታው ጸጥታ የማታው የሌሊቱ ግርማ ተዝናንቼበት አይቼ እራሴን አረጋግቼ። እራቴን በልቼ ጸሎት አድርጌ ስተኛና ውጪ ለሆነ ሰዓታት ያህል ቁጭ ስል እንጃ የሚሰማኝን ስሜት በፍጹም ልገልጸው አልችልምና። ጠዋት በጣም ምወድ ሰው ነኝ ከዛ ባለፈ ደግሞ ማታም እንደዚሁ። ውጪ ወጥቼ ማየት ሰማይን መመልከት ጨረቃን ማየት ከዋክብትን መመልከት የሰማይን ጸጥታ ወይም ደግሞ የወቅቱን የሰአቱን ጸጥታ ጸጥ ይላል አይደለ ሁሉም ሰው ይተኛል ምናምን እና እሱን በጣም ነው የምወደው። እኔ በቃ ሁሉም ሰው ተኝቷል እኔ ብቻ ነኝ የነቃውት። በቃ ሁሉም ነገር ጸጥ ብሏል በጣም ነው የምወደው። በጣም የምወደው ነገር ጸጥታ ስለሆነ በአለም ላይ ጸጥ ያለ ነገር እወዳለሁና ደስ ብሎኝ የማሳልፈው። ጊዜ ነው ያ እንትን ጊዜ ማለት ነው የ። ምንድነው የሚባለው? የሌሊት ወይም ደግሞ የማታ ጊዜን በጣም ነው የምወደው። እንዳልኩት ደግሞ ጠዋቴን ደግሞ በጣም እወደዋለሁ የምወዳቸውን ተግባራት ስራ ከመግባቴ በፊት ራሴን ለስራው ዝግጁ ለማድረግ እንዲሁም ደግሞ ከምወዳቸው ጋር ለመገናኘት። ጊዜ መውሰድ ስላለብኝ ደስ ብሎኝ ጊዜ ወስጄ። የራሴን አንዳንድ ተግባራቶችን ከውኜ ያንን ነገር ከጨራረስኩኝ በኋላ ነው ወደ ስራ መግባት የምወደውና። ረጅም የሚባል ሁለት ሁለት ሰዓት የሚያህል ጊዜ ስራ ከመግባቴ በፊት ከራሴ ጋር አሳልፋለሁ ጠዋቴ ላይ እና ደስ እያለኝ ስለማደርገው በጣም ደስተኛ ነኝ። በጣም

የነገሮችን በስራዓት ታስቀምጣለህ? አዎ በደንብ በደንብ ነው በስነ ስርዓት ነው ማስቀመጥ ያለኝን ነገሮች በሙሉ በስራ ስና በስነ ስርዓት እንዲቀመጡ ነው የምፈልገው። ሁሉም ነገር መጽሐፎቼን ልብሶቼን ጫማዎቼን ቤት ውስጥ የምጠቀማቸው እያንዳንዱን እቃዎች ሁሉ በስነ ስርዓት እንዲቀመጡ ነው የማደርገው እና ነገሮችን ያሉኝን ነገሮች በሞላ በስነ ስርዓት ነው የማስቀምጠው ደስ ይለኛል። ሌላ ሰው ቤትም ስሄድ አያለሁ በደንብ ነው የማየው። በስር ስርዓት መቀመጣቸው እቃዎቻቸውን በስነ ከዛ ደግሞ በተለይ ወንድ ሆኖ። እንደውም እንደውም እንደውም የሆነ ነገር ትዝ አለኝ የሆነ ጓደኛዬ ነውና አብረን እያወራን ምናምን ለምን ቤት አልጋብዝሽም ምናምን አለኝ ማለት ነው። ቤት ለምን አልጋብዝሽም? የራሱን ቤት ማለት ነው እና። አይ እኔ ወንድ ላጤ ቤት አልገባም አልኩት ለምን አለኝ? ምን ይታያል በቃ ወንድ ላጤ ቤት ከሄድኩ እኮ። ያልታጠበ ካልሴ እዚህም እዛም ታያለህ ያልታጠቡ እቃዎች ታያለህ። ምንም የሚበላ ነገር አይቀርብልህ ማለት አይጠብቅህም። ሴት ከሆንክ ድረስ ደግሞ ሄደህ ልትሰራ ነውና እኔ ሄጄ እንደ እንግዳ ማልከበርበት። ሄጄ የምሰራበት ወዲህ ወዲህ ምን ጎላጎድበት ቤት እንግዳ ሆኜ መሄድ አልፈልግም አልኩት። እውነት ደበረው መሰለኝ እኔ እንጃ ደብሮት ነው ወይስ? ብቻ እኔ ቤት እንደዛ የለም አለኝ ቆጣ ብሎ። ምናልባት የምትሄጃቸው ወንዶች ጋር አለ ይሄ። የቁጣ ምልክት ነው። የምትሄጃቸው ወንዶች ጋር ምናልባት እንደዚህ አይነት ነገር ጠብቆሽ ከሆነ እንደዚህ አይነት ነገር አግኝተሽ ከሆነ። ስለእነሱ ማውራት ትችያለሽ ግን እኔ ጋር እንደዛ አይነት ነገር የለም። ስለ ካልሲ ውጪ። የማጥባቸው እቃዎች የተጠቀምኳቸውን እቃዎች በስነ ስርዓት ነው ማስቀመጠው። ልብሶችን በስነ ስርዓት ተቀምጦ ነው የምታገኘው። አልጋዬ በስነ ስርዓት ነው የሚነጠፈው። እና እንደዚህ አይነት ነገር እኔ ጋር የለም ምናምን ምናምን አለ ማለት ነው። እና እንደዛ ከሆነ አሪፍ ነው በቃ። ተዘጋጅተህ በስነ ስርዓት ምንም ካልኩህ ነገሮች አንድም ነገር ሳላገኝ እንደገና እንደውም በቃ እንደ እንግዳ ነው መከበር የምፈልገው። የሰው ቤት ሄጄ ጉዱ ጉዱ ማለት አልፈልግም። እና እኔም እንግዳ ማድረግ ከፈለክ ሁሉም ነገር አዘጋጅተህ የምበላውን ምንጠጣው ነገር አዘጋጅተህ ቡና ሳይቀር አዘጋጅተህ እንድትጠብቀኝ የምፈልገው ብዬው። በጣም እየሳቀን ነበር እና። እንደዛ ነው ደስ የሚለኝ በቃ ሰው ቤትም ሄጄ እርግጥግጥ ያለ ሁሉ ነገር ቦታ ቦታ የያዘ ነገር ሲጠብቀኝ ነው ደስ የሚለኝ። እና ብዙ ጊዜ እለዋለሁ በቃ አይምሮአችን ስለምናስባቸው ስለምንከውናቸው ለማድረግ ስለምናስባቸው ወይ ደግሞ አእምሮአችን ውስጥ እየተካሄዱ ስላሉ ነገሮች ማሳያ ነው ብዬ አስባለሁ። ይሄ እንትን ማለት ነው ይሄ። ነገሮቻችን በስራዓት በስርዓት የማስቀመጣችን ልምድ የአእምሮአችን ውጤት ነው የአእምሮአችን ነፀብራቅ ነው ብዬ ነው የማስበው። እና በቃ እኔ ራሴ ራሴ ላይ አየዋለሁ አይምሮዬ ሲረጋጋና ስነ ስርዓት ሲኖረው ነው። ወይ ደግሞ ሀሳቦቼን በከፍል በክፍል በክፍል ሳስቀምጣቸው ሳሰናዳቸው ቤቴም እንደዛ ነው ውብ ሆኖ የሚጠይ የሚቆየኝ ማለት ነው። እና እንትን ይኖረኛል አቅሙ ይኖረኛል ቤቴን የማስተካከል አይምሮዬ ሰላም ከሆነ ግን። አይምሮ ሰላም ሳይሆን አይምሮ ልክ ሳይሆን አይምሮ ተጨነን እኮ በስራም በሀሳብም በምንም። ቤትህን የቤትህን መዝረክረክ እንትን ላታደርገው ትችላለህ ቦታ ላተሰጠው ትችላለህ ብዬ ነው የማስበው። እና የአእምሮአችን ነፀብራቅ ስለሆነ በተቻለ መጠን ነገሮቼን በስነ ስርዓት ለማስቀመጥ ነው የምሞክረው።

በአካባቢው ድልድይ አለ። አዎ ሁለት ድልድዮች አሉ አንዱ በጣም ትልቅ ነው። አንዱ በጣም ትልቅ ድልድይ አለ። ቢንቶ ይባላል። እንትን ነው። ድሮ አስፓልት ነው። አስፓልት መኪኖች የሚያልፉበት አስፓልት ነው። እና ከላይ የሆነ ምንድነው የሚባለው ወንዝ አለ። ሄያጅ ውሃ ማለት ነው። ወራጅ ውሃ ወሃና እሱ ወንዝ እዛ ድረስ ነው የሚደርሰው። እኛ ሰፈር ነው ያለው ወንዙ መነሻው ምንጩ ማለት ነው። ከዛ እዛ ድረስ ቢተው ድረስ ነው የሚሄደው። እና ከዛ መኪኖቼን ሰዎችን በጣም አደጋ የሚበዛበት አካባቢ ነበረ። ድሮ ቆሻሻ ይጣልበታል ያን ያክልም ንጹህ አልነበረም። ምናምን እና ለረጅም ጊዜ እንዲሁ የተጣለ ቦታ የለም በጣም የተጣለ የተረሳ የሚባል አይነት ቦታ ነበረና። ከዛ በኋላ ግን ድልድዩ ተሰራ። ድልድዩ ተሰርቶ ካለቀ በኋላ አሁን ላይ በጣም የሚያምሩ ውበት አለው። ከታች ውሃ ያልፋል የሚታይ ውሃ ያልፋል። ሽታው ምናምን አሁንም ድረስ አለ የተወሰነ ግን። ከድሮ በጣም ተሻሽሎ የሚያምር እንትን ወጥቶታል የሚያምር ድልድይ ወጥቶታል። በጣም ደስ የሚለው በቃ እንደዚህ አይነት ቦታዎች የግድ ያስፈልጋሉ። ማለት በተለይ ከተማ እየኖሩ በቃ ከተሜነት ማለት እንትን አይደለም የፍቆች መብዛት ወይም የባንኮች መብዛት ምናምን አይደለም። ከተሜነት ማለት ከተማዋ ራሷ ከተሜ መሆን አለበት ህዝቡ ራሱ ከተሜ መሆን አለበት። ቆሻሻ የሚጥልበትን ቦታ ማወቅ አለበት። በስነ ስርዓት ቆሻሻ የሚያስወግድበትን ቦታ ሽንትሩ የሚሸናበትን ቦታ ወይ ደግሞ አላስፈላጊ ሌሎች ወንጀሎች የሚፈጸሙበት ቦታ መሆን የለበትም። እነዚህ አይነት ድልድዮች ወይ ደግሞ ያልተሰሩ ቦታዎች ምናምን በቃ ከቆሻሻውም ማከማቻነት እስከ ሌላ ወንጀሎች ብዙ አይነት ወንጀሎች መፈጸሚያ ቦታዎች ነው የሚሆኑት። እና በተቻለ መጠን በቃ ህዝቡ ሊጠቀምበት ወይ ደግሞ የሚያምር ቦታ የሚያምር ነገርን ማየት የምንችልበት ነገር ነው። መኖር ያለበት ብዬ ነው የማስበው። እና እንዳልኩት ድልድይ አለ በጣም ትልቅ የሚባል ድልድይ አለ ከተማችን ውስጥ። ከስር ደግሞ የሚሄድ ውሃ አለ እንዳልኩት እና ውሃው አሁንም ድረስ ያን ያክል ንጹህ አይደለም ቦታው ያን ያክል ንጹህ አይደለም። ያልጠሩ ነገሮች አሉት በደንብ እያልን እያልን ጸዳ ነገር አለው እንደዛም ሆኖ ግን ሲያዩት ያምራል። ሲያዩት ያምራል ሽታ ምናምን አለው የተወሰነ እንዳልኩት ግን ድልድይ አለ በጣም ሰፊ አስፓልት ነው። በአራት ማዕዘን ነው እንትኑ የሚያልፉት እንደ መስቀለኛ ነገር ነው። በአራት አቅጣጫ ነው መኪኖቹ የሚተላለፉት እና። ሲታይ በጣም ነው የሚያምረው አሁን ላይ ደግሞ በደንብ ተስተካክሎ ተሰርቶ እንትን መብራት ተደርጎበት ምናምን በጣም የሚያምር ሆኗል። ከርቁም ሲያዩት በጨለማ በማታ ሲታይ በጣም የሚያምር ለከተማዋ ተጨማሪ ውበትን የፈጠረ ነገር ስለሆነ ነውና። በቃ አብያችን ድልድይ አለ

የምሳ እረፍቶ ምን ያህል ጊዜ ነው? አንድ ሰዓት ከአንድ ሰዓት ከሰላሳ ድረስ ይፈቀድ አንድ ሰዓት ተኩል ድረስ ይፈቀድልናል። አብዛኛው ጊዜ አንድ ሰዓት ነው። አንድ ሰዓት ማለት እኔን ጨምሮ ብዙ ጓደኞቻችን ወደ ቤት አንሄድም። ለምሳ ሰዓት እኔ ምሳ ይዤ ቋጥሬ ነው የምሄደው። አብዛኛው ጊዜ እና ምሳ ይዤ እሄዳለሁ እዛ ከጓደኞቼ ጋር እንበላለን አብረን እንበላለን። ከዛ ደግሞ የምታምር ቡና ቤት አለች እሷ ጋር ሄደን ቤታችንን እንዲመስልን አድርጋ ነው ቡናውን የምታፈላለን። ዙሪያውን እንከባታለን ልጅቷ ከመሃል ትሆናለች። አንዳንድ ጊዜ በምናወራው በምናወራው ወሬ ላይ ጣልቃ እየገባች አስተያየቱን ትሰጣለች አስተያየቶቿን ትሰጣለች ምናምን። ከዛ ውጪ ግን በቃ እሷ ስራዋን ትሰራለች። መጀመሪያ በቃ ልክ ቤታችን ያለን ያህል እንዲሰማን ነው የምታደርገው። ቡና ትቆላለች ከቆላች በኋላ ታጨስልናለች ለእኛ ማለት ነው። እየዞረች እኛም ቡናውን እንታጠናለን እንመርቃታለን። ከዛ በኋላ ቡና ይፈላል። ምግባችን ምሳችንን በልተን ነው የምንመጣው ቡና ለመጠጣት ስንመጣ ለቡና ብቻ ነው። ቤቱ ቡና ቤት ብቻ ስለሆነ ቡና እና ሻይ ለስላሳ ምናምን የሚሸጥበት ቤት ስለሆነ። እንደዛ እናደርጋለን ከዛ በኋላ ቡናችንን ይፈላል። ቡና ቁርሳ ተቀርብልናለች እጣን አለ ያው ቡና ካለ እጣን ለመኖር አይችልምና። እጣን አለ ጨሰስ ታደርግልናለች ልጅቷ። እንዳልኩት ነው በቃ ልክ ቤቴ ያለው ያህል እንዲሰማኝ ነው የምታደርገኝ። እና እጣን አለ ከዛ ፈንዲሻ ይቀርባል ቡና ቁርስ ፈንዲሽ ነው እየበላን ቡናችንን እየጠጣን። ደስ የሚል ደስ የሚል ደስ የሚል የጓደኝነት ጊዜ ነው የምናሳልፈው። የተለያየ ከስራ ውጪ የሆኑ ርዕሶችን እያነሳን እያወራን እየሳቅን አንድ ሰዓት ተኩል ድረስ። አይርቅም በቃ አንድ እንትን ላይ ነው። የምሰራበት መስሪያ ቤት ፊት ለፊት ነው አንድ ሰፈር ነው ፊት ለፊት ነው ቦታው። እና እዛ ሄደን ነው ቡና የምንጠጣው እና ደስ የሚል እንዳልኩት የጓደኝነት ጊዜ ነው የምናሳልፈው። እዛ ሄደን እና በጣም ነው ደስ የሚለው። እኔ የውጭ ምግብ ብዙ አልበላም ብዙ አልጠቀምም አንደኛ ከብርም ከእንትንም አንፃር ምናምን ነው ከኢኮኖሚም ምናምን አንፃር ነው ከዛ ባለፈ ግን። እንደ ቤቴ ራሴ እንደምሰራው ስለማይሆንልኝ አብዛኛው ጊዜ ራሴ የሰራሁት ራሴ ከቤቴ ጠቅሼ ቋጥሬ የወሰድኩትን ምግብ ነው ለራሴ የምበላውና እሱን እበላለሁኝ። ደስ ብሎኝ ጣፍጦኝ ነው የምበላው። ለዛውም ከዛ ሌሎች ጓደኞቼ እዛ አዘው ነው የሚበሉት አንዳንድ ጊዜ አብረን እንበላለን። እኔ ያመጣሁትን ነገር እበላለሁ እነሱ ደግሞ ያዘዙትን ምግብ ይበላሉ። አልፎ አልፎ ከእነሱ ጋር አብሬ አዝዤ እበላለሁ። አንዳንድ ጊዜ በጣም አልፎ አልፎ ከዛ ውጪ ባለው ግን የራሴን ምግብ ይዤ ነው የምሄደው። ከቤት ከዛ ቡናችንን ጠጥተን አውርተን ተጫውተን ተቀላልደን ስቀን ደስ የሚል የባልደረባ የስራ ባልደረባ ጊዜ አሳልፈን። መልሰን ደግሞ ወደየ ስራችን እንመለሳለን ማለት ነው።

የምትወደው ቀለም ምንድነው? እኔም የምወደው ቀለም ሰማያዊ ሰማያዊ ቀለም እወዳለሁ። ለተለያየ ነገር የተለያየ ቀለም ምርጫ ነው ያለኝ እውነቱን ለመናገር ለምሳሌ የቤት ውስጥ እቃዎች ምናምን ከሆኑ ነጭ ነገር እወዳለሁ ነጭ እና ይሄ ክሬም የሚባለው ቀልድ የለም። ከነጭም ጠቆር ያለው ጠቆርም ባይል ግን ከእንትን የሆነ ደብዘዝ ያለ ብቻ ወደ ነጭ የሚያደላ ክሬም የሚባለው አይነት ቀለም እወዳለሁ። ለቤት ውስጥ እንትኖች ከሆነ ማለት ነው። ቤት ውስጥ እቃዎች ለምሳሌ ሶፋ መጋረጃ የምግብ ጠረጴዛ ምናምን ከሆነ የምግብ ጠረጴዛ ወንበሮች ማለቴ ነው። ምንጣፍ ምናምን እንደዛ እንዲሆን እፈልጋለሁ። ከነጭ ትንሽ ተቆርያለህ ግን ወደ ነጭ የሚያደላ አይነት ቀለም አጠቃላይ የቤቴ ቀለም እንደዛ አለ አይደለ ለምሳሌ ሰማያዊ መጋረጃ ሰማያዊ ሶፋ ሰማያዊ። የልብስ ምንድነው ያ ሶፋ ጫርቅ ምናምን ምንጣፎቻችን ምናምን እንደዛ እናድርግ የለ አጠቃላይ የቤቱ ቀለም ተመሳሳይ እንዲሆን ማለት ነው። እና እንደውም ከቅርብ ጊዜ ወዲህ በተለይ በጣም እየተለመዱ ነው። እንደዚህ የቤት ውስጥ ማስዋቢያ መንገዶች በጣም እየተራቀቁ ሰዎች በቀላል መንገድ ቤታቸውን እያስዋቡ። የቀለም ምርጫቸውን በማወቅ ብቻ ማለት ነው የቀለም ምርጫቸውን በማወቅ ብቻ። ሰዎች ቤታቸውን የሚያምር እንደገና ደግሞ ይሄ ዘናጭ በጣም የተንደላቀቀ የሚመስል ነው። አይነት ቤት ለማድረግ ሰዎች የሞከሩ ነው ቀላል ይሆንላቸው ነው። በአሁኑ ዘመን ላይ እና ለቤት አይነት ነገሮች ከሆነ ወደ ነጭ የሚያደላ ነገር እወዳለሁ። ከዛ ውጪ ያለው ግን ሳየው ልቤ የሚደነግጠው አይነት ቀለም ይሄ ውሃ ሰማያዊ የሚባለው ቀለም የለም። ሰማይ የሰማይ ቀለም እንደሚባለው ሰማያዊ ግን ውሃ ሰማያዊ ነጣ ያለ ሰማያዊ ማለት ነው። እና እሱ ቀለም በቃ ሳየው ልቤ ይደነግጣለህ የመን ምንም ነገር ላይ ሳየው አስቀድሞ አይምሮዬን የመያዝ አቅም አለውና በጣም ነው የምወደው። ቀለም እሱ ነው።

አዲስ አመትን እንዴት ታከብራለህ? አዲስ አመት ያው ሁልጊዜ አዲስ አመት ሲባል የአዲስ ነገር መነሻ የአዲስ ነገር መገለጫ አድርገን ነው የምንወስደው። እና አዲስ አመትን ያው ምንም ከሌሎች አመት በዓሎች በተለየ መንገድ የሚከበርበት የተለየ ባህል የተለየ አከባበር መንገድ የለውም። እኛ ጋር እንደውም ሌሎች በዓላት አሉ በተለያየ መንገድ የተለያዩ ባህሎችን ልምምዶችን እያደረግን የምናከብራቸው። ሌሎች በዓላት አሉ ከዛ ውጪ አዲስ አመትን ግን ምንም የተለየ አከባበር ባይኖረውም። እኔ በግሌ ግን እና እንደ ቤተሰብ ደስ ብሎን ያው የኢትዮጵያ ባህል። አመት በዓል ላይ አብሮ መብላት ላይ አብሮ መጠጣት ላይ አብሮ ጊዜ ማሳለፍ ላይ። ይሄ ማህበራዊ ህይወት ላይ በጣም ትኩረት ያደረገ ነገር እንደሆነ። በጣም በጣም በሚባል ደረጃ ዋጋ የሚሰጥ ነገር እንደሆነ። አብዛኛው ከኢትዮጵያ ውጪም ያለ ሰው ኢትዮጵያ ውስጥም ያለ ሰው የሚገነዘበው የሚያውቀው ነገር ነው ብዬ አስባለሁ። እና ለማህበራዊ ህይወት ለማህበራዊ ግንኙነቶቻችን ምን ያህል ዋጋ የምንሰጥ ህዝቦች መሆናችን የታወቀ ነው። እና እንደዚህ የምናከብራቸው ሀገራዊም ይሁኑ ባህላዊ ወይም ሃይማኖታዊ በዓላት ይሄንን ማህበራዊ ህይወታችንን የሚያጠነክሩ አብሮ የመኖርን አብሮ ተቻችሎ ተዋዶ ተከባብሮ የመኖር ባህላችንን ወይም ደግሞ ልምዳችንን የሚያጎለብቱ የሚያጠነክሩ ተደርገው የተሰሩ ናቸው ብዬ አስባለሁ። እና ከዛ አንፃር እኔም ከቤተሰቦቼ ጋር ከምወዳቸው ከምቀርባቸው ከጎረቤቶቼ ጋር አብረን ተሰብስበን ነው የምናከብረው። እና አዲስ አመት ሲባል ሁሉም ሰው ወደ አይምሮው የሚመጣለት አዲስ እቅድ አዲስ የመኖር ተስፋ አይደል? አዲስ አመት አዲስ አመት ሙሉ የሚሰጠን አመት ነው የሚመስለው እና። በጣም ደስ በሚል በተወደደ መንገድ። የሚገርመው ነገር ደግሞ የኢትዮጵያ ያው እንደሚታወቀው የራሷ የሆነ የራሷ የሆነ አከባበር። ወይ ደግሞ የጊዜ አቆጣጠር ያላት ብቸኛ ሀገር መሆኗ ይታወቃል። እና በፈረንጆቹን ጨምረው ሌሎች አካባቢዎች ላይ በአመቱ አጋማሽ አካባቢ እነሱ አጋማሽ ሲሆኑ ነው እኛ አዲስ አመት ብለን የምናከብረው ጊዜ ማለት ነው። እና በጣም ደስ የሚል ነው። እንዳልኩት የራሷ የሆነ የዘመን አቆጣጠር ያላት ብቸኛ ሀገር እንደመሆኗ መጠን እንትኗ ራሱ አቀማመጧ መልከአ ምድሯ በራሱ አዲስ አመት መሆኑ ይመሰክራል። በጣም የሚገርመው አዲስ አመት ሲመጣ ብቻ የሚበቅል እንትን አለ አበባ አለ አደይ አበባ የምንለው ማለት ነው። እና አዲስ አመት ሲመጣ ብቻ ነው ክረምትን ጠብቆ አዲስ አመት ሊገባ አካባቢ ያንን አበባ መብቀል ይጀምራል ማለት ነው። እንቁጣጣሽ ይባላል ወይ ደግሞ አደይ አበባ ይባላል። እና መሬቷ አቀማመጧ መልከአምድሯ በራሱ አዲስ አመት መሆኑን እንዲያበስሩ ተደርጎ የተሰሩ ነው። በጣም ነው የሚደንቀኝ ይሄ ነገር እና። በዚህ መንገድ እንዳልኩት ማህበራዊ ህይወታችንን በሚያጠናክር ሁኔታ እርስ በእርስ ተከባብረን ተዋደን የምናከብረው በዓል ነው ማለት ነው።

በቤት ውስጥ ምን አይነት የቤት እቃዎች አሉ? ለተለያየ ጥቅም የምትጠቀማቸው የተለያዩ የቤት ውስጥ እቃዎች አሉኝ። ያው ሁሉም በመደበኛነት የሚጠቀማቸው የማድ ቤት እቃዎች። የመኝታ ቤት እቃዎች ከዛ ደግሞ የሳሎን ወይም ዋና መኖሪያ ቤት። እላወራላ አሉኝ። ሌላ ምን አለ? በዚህ ጉዳይ ላላወራ ምችል ምን ነገር አለ? በቤት ውስጥ ምን አይነት የቤት እቃዎች አሉ የተለያዩ በቃ ብዙ አይነት። የቤት እቃዎች አሉኝ የማድ ቤት እቃዎች ለምግብ ለማብሰል ምግብ ለመስራት ቡና። እና ሌሎች የሚሰሩ ነገሮችን ለመስራት ማዕድቤት ውስጥ የምንጠቀማቸው አንዳንድ እቃዎች አሉኝ። ከዛ ባለፈ ደግሞ ዋናው መኖሪያ ቤት ላይ ደግሞ ሶፋ። ሌላ ምን አለ? ቴሌቪዥን ምናምን አንዳንድ እቃዎች አሉ። ከዛ ባለፈ ለ እንትን ደግሞ የምንጠቀማቸው መኝታ ቤት ውስጥ የምንጠቀማቸው። አልጋ አለ ቁም ሳጥን ልብሶቼን አንዳንድ ነገሮቼን ሻንጣዎቼን ማስቀመጥባቸው ደግሞ የራሱ የሆነ ቅም ሳጥን አለ። ከዛ ባለፈ ደግሞ ጫማዎቼን ቦርሳዎቼን ሽቶዎቼን ማስቀመጥባቸው ወይ ደግሞ ለራሴ ውበት መጠበቂያ ተብሎ የገዛኋቸውን አንዳንድ እቃዎች አንዳንድ ምርቶች ማስቀመጥበት ደግሞ የራሴ የሆነ ጠረጴዛና ወንበር አለ። ራሴን ለስራም ስሄድ ከስራም መልስ ቤት ውስጥም ስቀመጥ ራሴን ለማዘጋጀት መስታወት እያየሁ አንዳንድ ነገሮችን ለመቀባባት የምትጠቀምበት ደግሞ ጠረጴዛ እና ወንበር አለ። መስታወት ያለው ማለት ነው አለ። ከዛ ውጪ ያው ማዕት አይነት የቤት ውስጥ እቃዎች ናቸው ያሉት። ያው እንደ ሀበሻ ደግሞ በባህላዊ መንገድ የተሰሩ በባህላዊ መንገድ ከእንጨት የተሰሩ ብዙ ብዙ አይነት የቤት ውስጥ እቃዎችን ነው የምንጠቀመው። በእጅ የተሰሩ በእጅ የተፈተሉ በእጅ የተሸመኑ በእጅ በዳንቴል የተሰሩ ብዙ አይነት እቃዎች ቤታችን ውስጥ መገኘታቸው በጣም የተለመደ ነገር ነው።

በስራ ስንት ጥሪ ታደርጋለህ? እኔንጃ ቁጥሩን አላውቀውም። ግን በጣም ብዙ የሚባል የስራ ጥሪዎችን አስተናግዳለሁ በየቀኑ። በጣም ብዙ በጣም ብዙ ሊባል በሚችል ደረጃ። የስራ ጥሪዎችን አስተናግዳለሁ። ከደንበኞች ጋ አብራቸው ከምሰራ የስራ ባልደረቦች ጋ የሚደወሉ የተለያዩ ጥሪዎችን አስተናግዳለሁ። ከዛ ባለፈ ደግሞ ከቅርብ ሰዎች ከቤተሰብ ከጓደኛ የሚደወሉ የተለያዩ ጥሪዎችን ደግሞ በተለያየ መልኩ በቪዲዮ ሊሆን ይችላል። በድምጽ መልእክት ሊሆን ይችላል ወይ ደግሞ በጽሁፍ መልእክትም ሊሆን ይችላል በተለያየ መንገድ ብቻ። ጥሪዎችን እቀበላለሁ በተለይ ደግሞ ከደንብኛ ጋር ቀጥታ የሆነ ግንኙነት ቀጥታ የሆነ ግንኙነት ያለው ስራ። ስለሆነም ምሰራው እኔ ደንበኞች ያላቸውን ጥያቄ ያላቸውን አስተያየት ከዛ ባለፈ ደግሞ ነገሮች ስራቸውን መስራት በሚፈልጉበት ነገር ላይ በየጊዜው ሀሳባቸውን ስለሚሰጡን እና ውይይት ስለምናደርግ በዛ ዙሪያ። የደረሱበት አዲስ ነገር ካለ ወይም ደግሞ ለእኛ ሊነግሩን የፈለጉ አዲስ ነገር ወይ አዲስ መንገድ የታያቸው አዲስ መንገድ ካለ ምናምን ያንን ነገር ለማሳወቅ ወደ እኔ በቀጥታ ነው ሚደውሉት ወይ ደግሞ አንዳንድ መልእክቶቹን የሚልኩት ወደ እኔ ነው በቀጥታና እንደዚህ አይነት ግንኙነቶችን። ከደንበኛ ጋር የሚያደርጉ ስራ በዋነኝነት እኔ ነኝ የምሰራውና የተለያዩ ጥሪዎችን የማስተናገዱ ነገር እንደ ግዴታ ተደርጎ የሚወሰድ ነገር ነው ማለቴ ነውና። እንዳልኩት ከስራ ጋር በተያዘም ከስራ ውጭም ለሆኑ ጉዳዮች። ከጓደኞቼ ጋር በተለያየ ጉዳይ ልናወራ እንችላለንና እና አብዛኛው ጊዜ ደግሞ ስልክ ሲደውሉልኝ ስለማላነሳ ማለት አብዛኛው ጊዜ ስራ ላይ ከሆንኩኝ ስልክ አልመልስላቸውም ይሄ። ያድም እና ምንድነው የሚያደርጉት? በድምጽ መልእክት ነው የሚልክልኝ በድምጽ መልእክት ይልኩልኛል። ማለት የሚፈልጉትን ነገር እሰማለሁ። ከዛ በኋላ ደግሞ መልሼ ጊዜ ሲኖረኝ እኔ ደግሞ መልሼ የድምጽ መልእክቱን አንድም ደቂቃ አሁን ሁለት ደቂቃ ድምፄን ቀድቸ ደግሞ እኔ እመልስላችኋለሁ ማለት ነው። ቤተሰብ ጋም ሲሆን እንደዛውም ነው። አብዛኛው ጊዜ ስራ ላይ ብሆን ስራ ቦታ ላይ ከሆንኩኝ ከስራ ውጪ ያሉትን ጥሪዎች ላለማሰናገድ ነው የምሞክረው። በተደጋጋሚ የተደወለ ስልክ ከሆነ። ከዛ ባለፈ ደግሞ ብዙ ጊዜ የማይደውል አይነት ቤተሰብ ወይ ጓደኛ ምናምን ከሆነ። ላነሳው እችላለሁ ምናልባት አዲስ ነገር ኖሮ ሊሆን ስለሚችል። ከዛ ባለፈ ግን በጣም የቅርበቤ ሰዎች ከሆኑ እነግራችኋለሁ ያለውን ነገር ስራ ላይ መሆኔን ምናምን ነግሬያቸው። ወይ ደምጽ ወይ የድምጽ ማለት እንዲልኩልኝ ወይ ደግሞ የቪዲዮ ወይ የጽሁፍ መልእክት እንዲልኩልኝ አደርጋቸዋለሁ። አሁን አሁን አብዛኞቹ እየለመዱት ያሉ ይመስለኛል። በቀላሉ ስልኬን ስዘጋባቸው ወይ ደግሞ ሳላነሳው ሲቀር ስራ ላይ መሆኔን በቀላሉ ሊያውቁ ይችላሉ ማለት ነው።

ማህበራዊ ሚዲያ ትጠቀማለህ ወይ? አዎ በደንብ በዚህ ዘመን ማህበራዊ ሚዲያ የተጠቀም ሰው አለ እንደውም እንትን እስከሚሆንን ድረስ እኮ ነው እየተጠቀምን ያለነው። እስኪ ጎዳን ድረስ። እስኪ ጎዳን እና ሌሎች ግንኙነታችንን እስኪ አፈርስና እስኪ አቀዘቀዝ ድረስ ነው ማህበራዊ ሚዲያን እየተጠቀምን ያለነው። እና እና አዎ ከልቤ መውራሚደን እጠቀማለሁ እለት ለያየ አላማው ማለት ነው። ለምሳሌ በጋበዙ አብዛኞቹን እንትን አይደለሁም ይሄ ንቁ ተሳታፊ የሚባል አይነት ሰው አይደለሁም። ብዙ ግንኙነቶችን አልፈጥርም ግን። እከታተላለሁ አያለሁ በየጊዜው የሚለጠፉ መልእክቶችን ወይም ደግሞ ለመዝናኛም የሚጠቀሙ የሚጠቅሙ ቪዲዮዎችን ምናምን እመለከትበታለሁ ማህበራዊ ሚዲያ እና ደስ እያለኝ ይጠቀምበታለው። ብዙ ሰአቴን ይወስዳል። ያው በዚህ ዘመን ያለን ሰዎች ላለን ሰዎች እጅግ በጣም ፈተና ከሆኑብን። ግን ደግሞ በራሳችን እጅ ካመጣናቸው በብዙ መንገድ ደግሞ ህይወታችንን እየነካ ህይወታችንን በጥሩም በመጥፎም ተጽዕኖ እያሳደረ። ካሉ ነገሮች ብዙ ካሉ ነገሮች መሃል አንደኛው ማህበራዊ ሚዲያ ነው ብዬ አስባለሁ። አንደኛ ሰው ከራሱ ጋር ያለውን ግንኙነት እጅግ በጣም እንዲቀንስ እና ከሰዎች ጋር ወይም ደግሞ ማህበራ ሚድያ ላይ ከሚያውቃቸው ሰዎች ጋር ይበልጥ ግንኙነት እንዲፈጥር። የሚያደርግና ሰዎች በአየር ላይ እንዲታወቁ ማለት አሁን ጥሩ ነገር እኮ ነው። አሁን አንዲት ማህበራ ሚዲያ ላይ የምት የምት ንቁ የሆነች እና የምትሳተፍ ሴት። እኔ ባቃት ህይወቷን የመጣችበትን መንገር የምትኖረውን ኑሮ አኗኗሯን የህይወት ስታይሏን የህይወት ምርጫዎቿን በቪዲዮ ብታሳየኝ ለኔ መልካም ነው። ግን አላውቃትም እንደ ሰው አላውቃትም። ማለት የሆነ የህይወቷን አካል ነው። እንጂ በቪዲዮ እየቀረጸች እያቀረጸች እያሳየችኝ ያለነው የህይወቷን ሙሉ መልክ አይደለም። ስለዚህ ሌላ መልክ አለ ወይም ደግሞ ሌላ መልክ መኖሩን እኛ ራሳችን ማወቅ አለብን ብዬ አስባለሁ። እና አየር ላይ ነው የምንተዋወቀው ማለት የሆነ ልባችን አልተገናኘም። ዝም ብለን በቪዲዮ ስለምንተዋወቅ ወይ ደግሞ በቪዲዮ ስለምንተያይ ብቻ የመተዋወቅ ያህል የመቀራረብ ያህል ስሜት ይሰጠናል እና እንደዛ መሆን የለበትም ብዬ አስባለሁ። መሆን አለበት የሆነ ያህል ለምሳሌ በጣም ቅርብ ጊዜ ቪዲዮ ላይ የማውቃት ወይም ማህበራዊ ሚዲያ ላይ የምከታተላት ልጅ አለች እና በጣም ይሄ ምንድነው? የሚባለው መጥፎ ኮመንት ወይ ደግሞ መጥፎ አስተያየቶች ከሚበዙባት ከሚበዙባቸው ሰዎች መሃል ነበረች ያቺ ልጅ ማለት ነው። እኔ በግሌ እወዳታለሁ ግን በጣም ሰዎች እንትን ይሏታል። አስተያየት ይሰጡባታል ምናምን ምናምን ነገር ከዛ በኋላ ደግሞ እንትን ይሏታል በቃ ለምን አታገቢም? ማለት በጣም ነው የሚገርመው ሰዎች ምን ያህል ማህበራዊ ሚዲያ ላይም ለሚያውቁት ሰው እንትን እንደሚያደርጉ ማለት ነው። ተጽዕኖ ለማሳደር እንደሚጥሩ ከዛ ለምን አታገቢም ሚሉ እንትኖች አስተያየቶች በጣም በተደጋጋሚ የሚሰነዝሩባት አይነት ልጅ ነበረች። እና ከቅርብ በቅርብ ጊዜ ከአንድ ወር ከምናምን በፊት ቀለበት አሰረች ማለት ነው። ከምትወደው ሰው ታገቢኛለች ጥያቄ ቀርቦላት የምን መጀመሪያ ሳየው ማለት ነው። በቃ ልክ የሆነ ስታገባ የሚሰማ ስሜት የለም በቃ እንደዛ አይነት ስሜት የሰማኝ እጅግ በጣም ከምለው በጣም በላይ ነው ደስ ያለኝ። በጣም ነበር የተደሰትኩት በጣም ደስ አለኝ። ደስ አለኝ ደግሞ አስተያየት ጻፍኩላት እንኳን ደስ ያለሽ ምናምን የኔ ቆንጆ ምናምን ብዬ አስተያየት ጻፍኩላት። ይሄን ያህል ስሜት እንዲሰማን ያደርጋል ብዬ ነው የማስበው። እና በጣም ትልቅ አቅም በጣም ትልቅ ምንድነው የሚባለው ተጽዕኖ ያለው ነገር መሆኑ አያጠያይቅም። ግን ደግሞ አጠቃቀሙን ተጽዕኖውን ደግሞ በምን ያህል መንገድ ማስተናገድ እንዳለብን ለራሳችን ማወቅ አለብን ብዬ አስባለሁ። እርስ በእርሳችን ከምንወዳቸው እና አጠገባችን ካሉ በቃ በአካል አጠገባችን ካሉ ሰዎች ጋር ያለን ግንኙነት የሚነካ ከሆነ ከራሳችን ከገዛ ራሳችን። ከህይወት ጎል ሀሳቦቻችን ከህይወት አላማችን። ጋር ያለን ግንኙነት የሚነካ ከሆነ ግን ቆም ብለን ማሰብ አለብን ብዬ አስባለሁ።

ምን አይነት የሙቀት መጠን ትመርጣለህ? እኔ የምመርጠው የሙቀት መጣን በጣም ቅዝቃዜ ነው የምወደው ከሙቀት ይልቅ ቅዝቃዜ የምመርጥ አይነት ሰው ነኝ ቀዝቃዝ ያለ ሙቀት እወዳለሁ ቀዝቀዝ ያለ ሙቀት ይባላል። ብቻ ግን በጣም ያልሞቀ ሙቀት ነው የምወደው። አሁን ላይ የሆነ ዝናብ ዘንቦ ፀሀይ ስትወጣ ያለው እንትን የለም ያለው የሙቀት መጠን የለም። ያ አይነት የሙቀት መጠን ነው የምወደው በጣም ያልቀዘቀዘ። እንደውም ከሚሞቅ ቢቀዘቅዝ ይሻላል። እና በጣም ያልቀዘቀዘ በጣምም ያልሞቀ እንትን ነው የምወደው። ሙቀት አብዛኛውን ጊዜ እንትን ይልክ ይለቅብኛል። በቃ ድብርት የሆነ የመጫጫን ስሜት ሰውነቴ የሆነ ትስስር የማለት ስሜት እንዲሰማኝ ያደርገኛል። እና እንትን እወዳለሁ። እኔ ቅዝቃዜ እወዳለሁ ከሙቀት ይልቅ በጣም ቅዝቃዜ የምወድ አይነት ሰው ነኝ። አዎ ቅዝቃዜ ነው የምወደው እና መጠነኛ የሚባል የሙቀት መጠን እወዳለሁ። አንዳንድ ጊዜ ያሉ ሙቀቶች በጣም የሆነ ምንድነው የለበስከውን ጨርቅ ሁላ የሚያስጥል አይነት ሙቀት እኔ አልወድም።

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለ። አዎ ከስራ ጋር ባልደረቦቼ ጋር በጣም ጥሩ የሚባል ግንኙነት ነው ያለኝ በጣም ጥሩ የሚባል ማለት ነው። አብዛኛው የስራ ባልደረቦቼ ጓደኞቼ ናቸው። እንትን የለብኝም ብዙ ችግር የለብኝም ከሰዎች ጋር ከአዳዲስ ሰዎችም ጋር ቢሆን የመቀራረብ አንድ ላይ የመስራት ጊዜ ማሳለፍ ቶሎ የመተዋወቅ ቶሎ የመግባባት ብዙ ችግር ያለብኝ አይነት ሰው አይደለም ትንሽ ጊዜ ሊወስድብኝ ይችላል። እንደማንኛውም ሰው አዲስ ሰው ሲሆን ምን እንደምታወራ አታውቅም አይደለ በምን መንገድ እንደምትግባባው አታውቅም። ምን ማውራት እንዳለብህ እንዴት መግባባት እንዳለብህ ምናምን ለተወሰነ ያህል ጊዜ ሊቸግርህ ይችላል እሱ ደግሞ በጣም ጤነኛ ነገር ነው። ከዛ ባለፈ ግን ትንሽ ቀናቶች በተቆጣሪው ቁጥር ትንሽ ጊዜያቶች በሄዱ ቁጥር ግን ከዛ ሰው ጋር ያለህን ግንኙነት ወይ ደግሞ ያ ሰው እየገባህ ይመጣል በአጭሩ ያ ሰው እየገባህ ይመጣል። ከዛ መንገድህን ግንኙነትህን ምን አይነት መልኩ ማስያዝ እንዳለብህ በራሱ ጊዜ እየገባ እየገባ ይመጣል እና በጣም ጥሩ እድል ነው ብዬ አስባለሁ። እና ጊዜ መስጠት ያስፈልጋል ከሰዎች ጋር ላለን ግንኙነት። የሆነ ያህል ጊዜ እንዲወስድ የሆነ ያህል ጊዜ እንዲወስድ የራሱ የሆነ መልክ እስከሚኖረው ድረስ የራሱ የሆነ ጊዜ እንዲወስድ መፍቀድ አለብን ብዬ አስባለሁ። እኔም እንዳልኩት ቅርቤ ካሉ የስራ ባልዲ ሩቦቼ ጋር በጣም ጥሩ የሚባል ጓደኝነት በጣም ጥሩ የሚባል ግንኙነት። ለመመስረት ነው የምጠረው ሁሌም እና እነሱ ደግሞ በጣም እድለኛ ነኝ በጣም ደስ የሚሉ ሰዎች። በጣም የስራ ሰዎች በጣም ስነምጓራ ያላቸው በጣም ወዳጆቼ ከስራ ውጪ ባለን ግንኙነት ራሱ የምርም ወዳጆች ብዬ ልጠራቸው ወዳጆች ብዬ ላወራላቸው የምችል አይነት ሰዎች ሆነው ነው ያገኘኋቸው። እና እንዳልኩት ነው ትንሽ ያህል ጊዜ ወስዶብኛል ከእነሱ ጋር ለመቀራረብ እንደ ጓደኛ ለመለማመድ ለመላመድ የተወሰነ ያህል ጊዜ ወስዶብናል የተወሰነ ያህል ጊዜ ፈጅቶብናል ፈጅቶብናል ግን እንደዛም ሆኖ። በጣም ደስ የሚል የጓደኝነት የአብሮ መስራት ጊዜ እያሳለፍን ነው የምንገኘው በጣም ደስ የሚሉ ሰዎች ናቸው። ከዛ ደግሞ ከጓደኛ ጋር ከምትወደውና ጥሩ የሚባል ግንኙነት ስራ ቦታ ላይ መፍጠር ለስራውም ጠቀሜታ አለው። ለገዛ ራስህም ጠቀሜታ አለው ምክንያቱም ረጅም ሰዓታችን የምናሳልፍበት ቦታ ነው። የስራ ቦታዎችን ከዛ ደግሞ በቃ ጥሩ ግንኙነት ጥሩ የስራ መንፈስ ቦታው ላይ ከሌለ መቆየት መስራት በራሱ ደስ አይልህም በፍጹም መስራት አትፈልግም መቆየት አትፈልግም ምናምን ነገር እና። እንደዛ ከሆነ ደግሞ እንትኔ ደስ አይልህም በቃ እዛ መቆየት እዛ መስራት ምንም ጥሩ ወይም ጤናማ የሚባል ስሜት እንዲሰማ ስለማያደርግ። በተቻለ መጠን አቅራቢያ ካሉ አጠገብህ ካሉ የስራ ባልደረቦቹ ጋር ጥሩ ግንኙነት መመስረት ለራስም ጥቅም ነው። እንዳልኩት ለስራው የማይጎዳ ነገር ነው ብዬ አስባለሁ ስራውም ይጠቀማል። እኛም እንጠቀማለን ስራው እራሱ ደግሞ አይበደልም በቃ እርስ በእርስ ካልተስማማን። ጥሩ ግንኙነት ካልኖር ጓደኝነት ችግር የለውም ላይኖረን ይችላል ምክንያቱም ጓደኛ ምርጫ ነው። በህይወታችን ውስጥ ጓደኛ የምናደርጋቸው ሰዎች የግድ አብረውን ጊዜ ስላሳለፉ ብቻ ጓደኛ እናደርጋቸዋለን ብላ ማለት አይደለም በፍጹም ማለት አይደለም። ጓደኝነት ምርጫ ስለሆነ ማለት ነው። እና በህይወታችን ጓደኛ ባናደርጋቸውም እንኳን በተቻለ መጠን ግን ጥሩ የሚባል የስራ ጊዜ እንዲኖረን ማስቻል ግን ለራሳችንም ለስራውም ጥሩ ነው ብዬ አስባለሁ። ምክንያቱም ጥሩ የስራ መንፈስ ጥሩ የስራ ተነሳሽነት እንዲኖር ያደርጋል ብዬ አስባለሁ። ከስራ ውጪ ያሉ ተጨማሪ ትናንሽ ሰዓታት ደግሞ ጤናማ በሆነ መንገድ ከሰዎች ጋር ማሳለፍ ጤናማ ነው ብዬ ስለማስብ ያንን ደግሞ ያግዛል ብዬ ስለማመን ነው። እና በተቻለን መጠን አቅራቢያችን ካሉ የስራ ባልደረቦቻችን ከእኛ ጋር ከሚሰሩ ሰዎች ጋር በተቻለ አቅም ጥሩ የሚባል ግንኙነት መመስረትን መልመድ አለብን ብዬ አስባለሁ። እና እኔ በጣም እድለኛ ነኝ እንዳልኩት በጣም ጥሩ የምወዳቸው የማቀርባቸው ሰዎች ናቸው። የስራ ባልደረቦቼ እና በጣም ጥሩ የሚባል ግንኙነት ነው ያለኝ።

ዳቦ ማብሰል ትችላለህ? ዳቦ ማብሰል እችላለሁ ብዬ ለመውራት አልችልም። ግን የተወሰነ ያህል እሞክራለሁ በአብዛኛው ጊዜ እናቴ ናት የምትሰራው። ቤታችን ውስጥ ለኛ የምንበላው ነገር እናታችን ነው የምታዘጋጅልን። እና እሷን ከማገዝ ውጪ ብዙ ተሳትፎ አላደርግም። ግን ደግሞ አልችልም ብዬ ለማውራት አልችልም እንዳልኩት እሷን አግዛታለሁ። እሷ ስትሰራ እኔ ቁጭ ስለማልል አብሬ አግዛታለሁ የምታደርገውን ነገር አያለሁ። እናቴ በጣም ነው ሚጣፍጣው ዳቦ እሷ ስሰራ በጣም የምጣፍጥላት የጎረቤቶቻችን ራሱም ይመሰክሩላታልና። አንዳንድ ጊዜ እንትናቸውን ሊጣቸውን ይዘው ይመጣሉ እኛ ቤይ እሷ ስትጋግር እንድታበስልላቸው እንድትጋግርላቸው ማለት ነው። ይዘው ይመጣሉ። በሚያምር መንገድ ሰርታ ትሰጣቸዋለች አብስላ ጋግራ ትሰጣቸዋለች። እና በጣም ነው የሚጣፍጠው እሷ የምትሰራው ዳቦ። ከዛ ደግሞ ሽታው ሩቅ ድረስ ነው የሚሸተው። በጣም ነው የሚጣፍጠው እናቴ አንዳንድ ጊዜ ትናፍቀኛለች ይናፍቀኛል እሷ የምትሰራው ነገር። ከዛ ደግሞ በቃ ድሮ ወጣት ሆና የነበራት መልክ የነበራት ቁመና ምናምን እያሰብኩኝ አሁን ላይ ሆና ሳያት። ምናምን ትንሽ እንዲሰማኝ የሚያደርግ ነገር ነው እንደዛም ሆኖ ግን በጣም ባለሙያ የሆነች እናት ናት ያለችኝ በጣም ባለሙያ ነች። ሁሉም ነገር የሚዋጣላት አይነት ናት እሷ የምትሰራው ምግብ እሷ የምትሰራው ወጥ። እሷ የምታበስለው ምግብ እሷ የምትሰራው ዳቦ የምትጋግረው አምባሻ የምትጠምቀው ጠላ ሁሉ ነገር የሚዋጣላት አይነት እናት ናት። ያለችኝና ለቤቱ ለማህበረሰቡ አጠቃላይ ለጎረቤቶቻችን በጣም የምታኮራና አትናት ያለችኝ። እንትን አይደለም ስለሱ ማውራት ስጀምር በጣም ለፍቅሯን በእንትን መግለጽ የማይሆንላት በቃላት መግለጽ የማይሆንላት ግን ደግሞ ሰውን አክባሪ ሰውን ወዳጅ። ሰውን ተንከባካቢ የሆነች እናት ናት ያለችኝ። እና በጣም ሰውን መንከባከብ የምትወድ ግን ደግሞ ፍቅሯን በቃላት ለመግለጽ የምትቸገር አይነት እናት ናት ያለችኝ። እና ባለሙያ ናት በጣም ሁሉም ሰው ጎረቤት የሚያቃት ሰው ሁሉም የሚመሰክርላት። ባለሙያ ናት በምትሰራው የነካችው ሁሉ የሚጣፍጥላት የምትባል አይነት እናት ናት ያለችኝ። እና እሷ የምታዘጋጀው በርብሬ እሷ የምታዘጋጀው ቅመማ ቅመም ሁሉ በቃ የተለየ ነው። ሁሉም ሰው ነው የሚመሰክርላት በተለየ መንገድ ነው። የምትሰራው በተለየ መንገድ ነው የምታዘጋጀው እና በጣም ባለሙያ ናት። እና ለኛም ታለማመደናለች ሁሉም መስራት በቃ ብትችሉም ባትችሉም ስሩ ነው የምትለኝ በቃ የገድ እንድንችል ነው የምትፈልገው። በቃ ሁሌም ትላለች እኔ እኮ ሁሌም አብሬያችሁ አልኖርም ምናምን ትለናለች። በቃ እኔ የሌለሁበት ጊዜ ይመጣል እና በዛን ጊዜ ምን ልታደርጉ ነው? ሰውን ልንታስቸግሩ ነው? እና የግድ በራሳችሁን መቻል አለባችሁ። ብላ ከህፃንነታችን ጀምሮ ብዙ ብዙ ሙያዎችን የቤት ውስጥ ሙያ ማለት ነው እንድንለ ማመድ እንድንሰራ። አድርጋ ነው ያሳደገችን እና ሁሉም ነገር አዲስ እንዳይሆንብን። እንዳለችው ደግሞ እሷ በማትኖርበትም ሰዓት እኛ ራሳችንን ችለን። ማድረግና ማሰናዳት እንድንችል ያንን አላማ እያደረገች ነው የምታስተምረንና። በጣም ጠንካራ በጣም ባለሙያ በጣምም ቆንጆ የምትባል እናት ናት ያለችኝ። እና እሷ በምትሰራው መንገድ እያየሁ። እኔ አደኩት እና እሷ በምትሰራው በትክክል እሷ በምትሰራው መንገድ እየሰራ በጣም ጥሩ የሚባል ዳቦ ማውጣት እችላለሁና። አዎ እችላለሁ ግን እንዳልኩት እሷ ስላለች አብዛኛው ጊዜ እሷ ናት የምትጋግረው እሷ ናት የምታበስለው። ከዛ ውጪ ግን እኔም ስለምታለማምደኝ እችላለሁ።

የስራ ቦታ ደህንነት እንዴት ነው? የስራ ቦታዬ በጣም ደህንነቱ የተጠበቀ ቦታ ነው ምንም ሚያሰጋ ነገር ብዙ ሚያሰጋ ነገር የለውም። በቀንም በማታም ሚጠብቁት። ጠባቂዎች የተመደበለት በየቦታው ደሞ የተገጠሙ የደህንነት መጠበቂያ ካሜራዎች የተገጠሙለት የስራ ቦታ ነው ያለኝ። ያን ያክል እሚያሰጋን ነገር የለም እኔም ሆንኩ ሌሎች እዛ ህንፃ ላይ ሚሰሩ ሰራተኞች። ሚያሰጋን ነገር ኖሮ ወይ ደሞ መጥፎ ሚባል አጋጣሚ አጋጥሞውን አያቅም ከደህንነት ጋ በተያያዘ። ምንም የምንሰጋው ነገር የለም። እንደሚታወቀው ያው ደህንነት ብቻ በጣም አስፈላጊና በጣም ትኩረት ሊሰጠው ሚገባ ነገር እንደሆነ ይታወቃል። ስራህን መስራት እምትችለው ወተህ መግባት እምትችለው ኑሮህን መኖር እምትችለው ልጆችን ወልደህ ማሳገድ ማሳደግ እሚችለው ደህንነት ሲኖር ብቻ ነው። ሰው ደሞ በደህንነቱ እርግጠኛ ካልሆነ ምንም ማረግ አይችልም። ማለት ስላለን ነው ምንሰራው ስላለን ነው ምንቀሳቀሰው። ስላለን ነው ብዙ ነገሮችን ምናደርገውና ግን ለደህንነታችን ስጋት ለመኖራችን እንቅፋትም ሚሆን። ማናቸውንም ነገር ባለበት ሁኔታ ውስጥ ስራም መስራትም መኖርም መንቀሳቀስም። ወዲህ ወዲያ ማለትም ሀሳብን ማሳካትን ህልምን ማሳካትን ማለም ሁላ አይቻልም በቃ ካልኖሩ በስተቀር። የደህንነት ጥያቄ ኖሮ ውለህ ማደርህን ደህና መሆንህን ወተህ መግባትህን እርግጠኛ ሳትሆን የምን ህልም ነው የምን ሂወት ነው። እና በጣም እርግጠኞች መሆን አለብን በጣምም ሊያሳስበን ሚገባ ነገር እንደሆነ መታወቅ አለበት ብዬ አስባለሁኝ። ከዛ ውጪ ግን ያው እንዳልኩት። አሁን እየሰራሁበት ያለው ቦታ ያን ያክል የደህንነት ስጋት ያለበት ቦታ አይደለም ደህንነቱ በጣም የተጠበቀ ነው። አንደኛ መሃል ከተማ ላይ ያለ ነገር በመሆኑ ብዙ እንደዚህ ለደህንነት እሚያሰጉ አንዳንድ ሙከራዎችን ለመደረግ እማይደፈር አይነት ቦታ ነው። ከዛ ከዛ አንፃር ትንሽ የተቆጠበ ነገር አለው። ከዛ በለፈ ደሞ በቀንም በማታም ጠባቂዎች አሉት። ቀንም ምንም አይነት ሙከራ እኔ እጃ ተደርጎበት ሰምተን አናቅም እና ምንም አይነት። ሌባም ይሁን ሌላ ሌላም ሚያስጠራጥር ነገር ተፈጽመበት አያቅም። ከዛ ደሞ በየጊዜውም ሚፈተሽ በየጊዜውም ደሞ ክትትል ሚደረግበት በየቦታው የተተከሉ የደህንነት ካሜራዎች አሉና። በድንገት እንኳን የሆነ ነገር አስቦ የሆነ ነገር ለማድረግ እሚጥር ሰው ቢገኝ። በቀላሉ ካሜራዎች ላይ የሚከታተሉ የተዘጋጀው ወይም ለዛ የተመደቡ ሰዎች ስላሉ እነዛ ሰዎች ያንን ካሜራ እየተከታተሉ የብዙ ሰዎች እንቅስቃሴዎችን ይመለከታሉ። ምክንያቱም አካባቢው የስራ ቦታ ነው በጣም ከፍተኛ የሆነ እንቅስቃሴ ሚበዛበት ቦታ ነው። እና ምንም ነገር በማንኛውም አጋጣሚ ሊከሰት እንደሚችል የታወቀ ነው። እንዳልኩት ግርግር ወዲይ ወዲያ በጣም የብዙ ሰዎች እንቅስቃሴ እሚበዛበት አይነት ቦታ ስለሆነ። አንዳንድ ጊዜ ደህንነት ደህንነት መጠበቁ እጅግ በጣም አስፈላጊ ነው። ብዬ አስባለሁና ከዚህ አንፃር ምን እየተደረጉ ያሉ ነገሮች አሉ እንዳልኩት የደህንነት ካሜራውን በጣም ትልቅ አቅምን ሚፈጥር ነገር ነው ብዬ አስባለሁ። ያን ያክል ስጋት እንዳያድርብን አድርጎናል ብዬ አስባለሁ። ሰዎች ይከታተላሉ ያያሉ ከዛ ደሞ የጠረጠሩት ሰው ካለ ምንፈልገህ ነው ብለው ቀርበው ያናግራሉ ምናምን ነገር ነው። ያን ያክል ሚያሰጋ ነገር የለውም። አይ እሚያሰጋ ነገርም የለውም። ብቻ ሳይሆን ደሞ በጣም አስፈላጊም ነገር መሆኑ ደሞ ሁላችንም የሚያስተማምን ነገር ነው ብዬ አስባለሁ። ምክንያቱም ቅድም እንዳልኩት የሰው የደህንነት ስጋት ባለበት ሁኔታ ምንም አይነት ስራ ምንም አይነት እንቅስቃሴ ምንም አይነት ኑሮ ሂወት ህልም ሚባል ነገር የለም። ማለት ስላለን ስለ እየኖረን ስላለነው እያለምን ግንኙነት እየፈጠርን ያለነው። እና ደህንነታችን እጅግ በጣም አስፈላጊና ቅድሚያ ሊሰጠው ሚገባ ነገር እንደሆነ ሁላችንም ማወቅ አለብን።